በቤት ውስጥ ሆይስ በውጭ መሆን ትመርጣለህ ይላል እኔ የምመርጠው በውጭ መሆንን ነው የምመርጠው ምክንያቱም ሰው በቤት ውስጥ በሚሆንበት ጊዜ ብዙ ሀሳብ ብዙ ጭንቀት ብዙ ነገሮች በአይምሮው ይመላለሳል እና በዛ ጊዜ ብዙ ሀሳቦች ብዙ ጭንቀት በሚመላለሱበት ጊዜ ሰው ወደ ምን ይገባል ወደ ድብርት ይገባል ድብርቱም አልፎ ወደ ምን ይገባል ጭንቀት ወደ ጭንቀት ወደ ማበድ ራስን ወደ መጥራት ሰዎችን ወደ መጥራት ይገባል ስለዚህ ወደ ውጭ በውጭ መሆን መልካም ነው ብዬ አስባለሁ በውጭ መሆኑ መልካም ነው ብዬ የማስበው። ምንድነው? ሰወቺ በውጭ መልክ ሲሆኑ ብዙ ነገር ነው እንትን የሚሰሩት አይምሮአቸውን ያዝናናሉ። ከጭንቀት ከድብርት ከድባቴ ከሚባሉ ነገሮች ሁሉ ራሳቸውን ገለል ያደርጋሉ። ምክንያቱም ብዙዎች ጋር ይገናኛሉ ብዙዎች ጋር ይውላሉ ብዙ ሙያ ላይ ያላቸው ብዙ ልምድ ያላቸው ሰዎች ጋ ይውላሉ በዚህ በሚውሉበት ጊዜ ብዙ ልምድ ያገኛሉ ራሳቸውንም አይምሯቸውንም ያዝናናሉ። ከብዙ ነገር ይጠበቃሉ። እቤት መሆን ግን ራስን ማጨናነቅ ነው በሀሳብ መብዛት ነው። ስለዚህ እንደ ራሴ የምወደው በውጭ መሆንን እወዳለሁ ማለት ነው። ጨርሻለሁ አመ

ስማርት ፎን ትጠቀማለህ ይላል አዎ እጠቀማለሁ ስማርት ፎን ምክንያቱም ስማርት ፎን ብዙ ጠቀሜታዎች አሉት ስማርት ፎን እንግዲህ ከዘመኑ ጋር ያቆራኘናል የሚያቆራኘን በምንድነው? የዘመኑን ነገር በማድረግ አሁን ምሳሌ መረጃ ሊሆን ይችላል ከዘመኑ ከዘመኑ የሚጠቀሙ ማህበራዊ ሚዲያዎች ሊሆን ይችላሉ ብዙ ቴክኖሎጂዎች አሉ እነሱ ለመገናኘት እንግዲህ በስማርት ፎን ነው። ስማርት ፎን እንግዲህ አሁን ብዙ ጊዜ አሁን ለእያንዳንዱ ማዎች እለት እለት መረጃ ያደርሳል እያንዳንዱን ነገሮች ለመጠቀም ወደኋላ አያስቀርም። እና ስማርት ፎን ዘርፈ ብዙ ይሄ ነው የማይባል ብዙ ጠቀሜታዎች ናቸው ያሉት ምክንያቱም አንድ ሰው ስማርት ፎን የማይጠቀም ከሆነ በጣም ይቸገራል ለስራዎቹ። በቃ ቀልጣፋ ለማድረግ ወደኋላ ይቀራል። እያንዳንዱን ነገር ለመስራት ስማርት ፎን በሚጠቀምበት ጊዜ ስራዎችን ቀልጣፋ ለማድረግ። መረጃዎች እለት እለት ለመድረስ እያንዳንዶቹን ነገር ለመድረስ ሁሉን ነገር አይቸገርም። ስማርት ፎን ዘርፈ ብዙ ነው ያሉት አሁን ብዙ ጊዜ በሁሉም የስራ መልክ መስክ ላይ እንግዲህ መረጃዎች ይኖራሉ እያንዳንዱን መረጃ ለመድረስ በስማርትፎን ነው። ስለዚህ ጨርሻለሁ አመሰግናለሁ

በስራ ጊዜ እረፍት ታደርጋለህ? ይላል አዎ አደርጋለሁ ምክንያቱም በስራ ጊዜ አንድ ሰው እረፍት በሚያደርግበት ጊዜ ስራም እንግዲህ ሲበዛም እና ሲያንስ እሚጎዳ ነገሮች አሉ። አሁን ስራ በማይኖርበት ሰዓት አንድ ሰው እቤት በሚውልበት ጊዜ ተሆነ በድብርት ነው ሚሞተው፤ ዲባቴ ሚባል ነገር አለ ያ ዲባቴ ቀስ እያለ ስሄድ ወዴት ይቀየራል ወደ ማበድ የሚባል ነገር አለ ወደ ማበድ ራሱን ወደ መጥላት ሰዎችን ወደ መጥላት ይሄዳል ግን ደግሞም ስራም ሲበዛም ደግሞ መልካም አይደለም። ምንድነው ራስን መነጫነጭ ራስን እስከመጥላት ሰዎችን እስከመጥላት ደረጃ ይደርሳል ምክንያቱም ምንድነው በስራው በጣም ጫና ሲበዛ እና በስራ ጊዜ እረፍት ያስፈልጋል ስራ ሲበዛም ሲያንስም ሁሉም መልካም ስላላይደለ በስራ ጊዜ እረፍት ያስፈልጋል እና እረፍት አደርጋለሁ። ጨርሻለሁ

ከልጅነትህ የምትዘከረው ነገር አለ? ይላል። እኔ የለም ከልጅነቴ የምዘከረው ነገር። ግን በ መዘከር ማለት በጣም ደስ ይለኛል። መዘከር ማለት ለሰዎች መልካም ነገር ማድረግ ፈጣሪ ጋር የሚያገናኘን በዝክር ነው ዝክር በጣም ነው የሚያስደስተኝ። ግን እኔ እንዳያጋጣም ሆኖ አለዛ ከልጅነቴ የምዘከረው ነገር ስለሌለኝ ነው እንጂ መዘከር ማለት በጣም ነው የሚያስደስተኝ። በጣም መልካም ነገር ነው። እና አመሰግናለሁ።

የሙዚቃ መሳሪያ መጫወት ትችላለህ? ይላል? አዎ የሙዚቃ መሳሪያ መጫወት እችላለሁ እንግዲህ ብዙ የሙዚቃ መሳሪያዎች አሉ አሁን ገበ ግንትን ይባላል ፒያኖ። ክራክር እምቢልታ ከበሮ ብዙ አይነት እንግዲህ የሙዚቃ መሳሪያዎች አሉ። እንግዲህ የሙዚቃ መሳሪያዎች መጫወት እችላለሁ እንግዲህ የሙዚቃ መሳሪያዎች ብዙ ተቀሜታዎች አሉት። አንደኛ ሙዚቃን ለማሳመር ለምሳሌ ለሰርግ ሊሆን ይችላል ለክርስትና ለድግስ ለልደት ለብዙ ነገሮች እንደ አስፈላጊነቱ እንደ ባህሉ ደግሞ ለልደትም ለሞትም ሁላ ለሀዘንም ሊያስፈልግ ይችላል። እና የሙዚቃ መሳሪያ መጫወት ብዙ ጠቀሜታዎች አሉ። ሁለተኛ ደግሞ ሙዚቃ መጫወቻ መጫወት ራሱ አንደኛው ጥቅም ነው። ራሱ ጥቅምም ስለሆነ ብዙ ጠቀሜታዎች አሉት። እና በዛ በዛ ምክንያት መጫወት እወዳለሁኝ እችላለሁም ጨርሻለሁ አመሰግናለሁ

በመስታወት ላይ ምን ያህል ጊዜ ታያለህ ይላል? እንግዲህ በመስታወት እማየው ጊዜ ይለያያል አሁን ጊዜ ብዙ ጊዜ አሁን ጧት ጧት ስነሳ ከግማሽ ሰዓት በላይ የማየው መስታወት ላይ ነው። ለምንድን? ብዙ ጊዜ አሁን ጧት ስንነሳ በቃ አላዳራችንን ስለምንል ብዙ ያልተስተካከሉ ነገር ሊኖሩ ስለሚችል እነሱን ለማስተካከል ረጅም ሰዓት እቆያለሁ። ከዛ ውጭ ያለው ደግሞ ከስአት ማታ ላይ ደግሞ ያን ያክል አልቆይም ከአንድ ደቂቃ ከሁለት ደቂቃ በላይ አልቆይም። ምክንያቱም ማታ ላይ ያን ያክል ውሏችንንም እንትን ስለምንልበት ይሄን ያክል ላያስፈልግ ይችላል። በዚህ ምክንያት ትንሽ ሰዓት ነው የምቆየው። ጨርሻለሁ

የምትወደው ከተማ የት ነው? ይላል እኔ የምወደው ከተማ ሀዋሳ ነው የምወድብት ምክንያት አንደኛ ከተማዋን ጽዱ፣ ምቹ፣ ውብ ለኑሮ ተመች ቦታ ስለሆነች ነው። ሁለተኛ ደግሞ ሰው ፍቅር ነው። ሰው መከባበር ይወዳል፤ አንድነት ይወዳል፤ በአንድ መኖር ተከባብሮ በአንድ እንብላ በአንድ እንጠጣ ባይ ስለሆነ ህዝቡም እወደዋለሁ። ሁለተኛ ደግሞ አገሩ ጽዱ በመሆኑ ምክንያት በዛ በዛም ምክንያት አገሯን እወዳታለሁ። የምወደው ከተማ ቢኖር ሀዋሳ ነው። ሀዋሳ የምወዳት አገር ነው ሰውን ፍቅር ነው፤ አገሩም ለምለም ነው፤ ጽዱ ነው፤ ማራኪ ነው፤ ለምለም ተስማሚ ነው ኑሮ ርካሽ ነው። በዛ ምክንያት የሚወደድ ከተማ ቢኖር እሱ ነው። አንደኛ

ነገሮችን በስራዓት ታስቀምጣለህ ይላል? አዎ ነገሮችን በአግባቡ ነው የማስቀምጠው ምክንያቱም አንድ ነገር በአግባቡ የምናስቀምጠው ካልሆነ ስንመለስ ላናገኘው እንችላለን ያን ነገር። ግን በአግባቡ የምናስቀምጠው ከሆነ ያን ነገር በስርዓት የምናስቀምጠው ከሆነ ስንመጣ እናገኘዋለን። ነገሮችን በስራዓት ማስቀመጥ ብዙ ዘርፍ ብዙ ጠቅሜታዎች ነው ያሉት ምክንያቱም በምንፈልገው ሰዓት ያን ነገር ለማግኘት አንቸገርም። በአስቸጋሪ ሰዓት አንቸገርም ሁለተኛ ደግሞ ለእኛም ስርዓት ያስተምረናል። ግድ የለሽ እንዳልሆነ ይጠቅመናል ብዙ በዚህ ምክንያት ነገሮችን በስራአት ማስቀመጥ ዘርፎ ብዙ ጠቃሚታዎች አሉ ብዬ ነው የማስበው። እና በዛ ምክንያት እኔ ነገሮችን በስርዓት ነው የማስቀምጠው። ጨርሻለሁ አመሰግናለሁ

ከስራ ሰዓት በኋላ ትሰራለህ ይላል አዎ እሰራለሁ ከስራ ሰዓት በኋላ እንግዲህ የምሰራው ምክንያት ምንድነው አንደኛ፣ የስራ ያልጨረስካቸው ስራዎች ከስራ በኋላ ልሰራ እችላለሁ። ሁለተኛ፣ ደግሞ ሌላ ጎን ለጎን የግል ስራ ሊኖር ይችላል የሚችል ያኔ የግል ስራ ጎን ለጎን እሰራለሁ። ሁለተኛ ደግሞ ከሰራ ሰዓት በኋላ ደግሞ የምሰራቸው ነገሮች የግሌ ነገሮች አሁን ለብስ ማጠብ የውራ ስፔዛ ማዘጋጀት አንዳንድ ለሚሰሩ ቤት ልብስ ማጠብ ሊሆን ይችላል አንዳንድ የሚሰሩ ስራዎችን አሰራለሁኝ። ጎን ለጎን ደግሞ ቤተሰብም ቀራብ ስለሚሉ እየሄድኩ የቤተሰብም ስራ አግዛለሁ ያጨረስኳቸው ቤት ያልሰራችሁ ያልጨረስኩት ስራ ቦታ ላይ ተመልሼ ምሰራው ከስራ ሰዓት በኋላ ነው ስለዚህ ከስራ ሰዓት በኋላ እሰራለሁ እና ጨርሻለሁ።

ከስራ ባልደረቦችህ ጋር ጥሩ ግንኙነት አለህ ይላል አዎ አለኝ ከስራ ባልደረቦቼ ጋር ጥሩ መስተጋብር ነው ያለኝ ምክንያቱም ከስራ ጋር ባልደረቦቼ ጋር ጥሩ መስተጋብር መኖር ብዙ ጠቀሜታዎች ይኖሩታል ብዬ አስባለሁ ምክንያቱም ከስራ ባልደረቦች ጋር ጥሩ መስተጋብር መፍጠር ምንድነው? አሁን እኛ በምንቸገር ሰዓት፤ የሆነ ችግር በሚደርስበት ሰዓት ስራችንን የሚሸፍኑልን የስራ ባልደረጎች ናቸው። በችግራችን ጊዜ ከጎናችን የሚደርሱት እነሱ ናቸው። በደስታችንም ጊዜ ከጎናችን የሚሆኑት እነሱ ናቸው። ስለዚህ ከስራ ባልደረቦች ጋር ጥሩ ግንኙነት መኖር ይጠቅማል። ግን ከስራ ባልደረቦች ጥሩ ግንኙነት ባለመኖሩ ግን ምክንያት ብዙ ችግሮችን ይፈጠራሉ። ከስራ እስከመባረር ደረጃ ሊደርስ ይችላል አንድ ሰው ከስራ ባልደረቦች ጋር ጥሩ ግንኙነት ባለመኖሩ ምክንያት። በችግር ሰዓት ስራው ላይሸፈንለት ይችላል። በደስታው ጊዜ ከጎኑ የሚሆን የለም። ስለዚህ ከስራ ባለደረቦች ጋር ጥሩ ግንኙነት አለኝ ብዬ አስባለሁ። ጨርሻለሁ። አመሰግናለሁ።

ገንፎ ትበላለህ ይላል አዎ በጣም ነው። የምበለው ገንፎ አሁን በልጅነቴ በደንብ ነው የምወደው አሁንም መምህሩኝ የራሱ ገንፎ በጣም ነው የምወደው። ምክንያቱም ገንፎ የምወድባቸው ምክንያቶች አሉ ያው ጠዋትጠዋት እራሱ ምግቤ ምንድነው? ከልጅነቴ እስካሁን ድረስ እስከ እውቀት ድረስ ገንፎ ነው። ምግቤ ግቢ ላይ ብቻ ነው ገንፎ የማልበላው አሁን ግንፎ የምበላበት ምክንያት ብዙ ምክንያቶች አሉኝ። እንግዲህ ገንፎ ብዙ ጥቅም አለው አሁን ብዙ ጊዜ የወለዱ እናቶች ሲተኙ የሚታረሱበት ምንድነው? ወይም የሚያገግሙት በምንድነው? በገንፎ ነው ገንፎ ብዙ ጠቃሚ ቤት አለው ብርታት አለው ሀይል አለው ጥንካሬ አለው። የወለዱ እናቶች የሚጠገኑት። ራሱ ጡት አልወጣ ያለ እናቶች ራሱ ጡታቸውን እንዲፈርጥ ገንፎ ብሉ ነው የሚባሉት የሚታረሱት የወለዱ እናቶች የሚያበላቸው ገንፎ ነው በጣም ለተጎዱ ሰዎች ገንፎ ብሎ ይባላል። ለህፃናቶች ህፃናቶችን አሁን የሚያፋፋው የሚያሳድገው ከብዙ በሽታዎች የሚጠብቀው ገንፎ ነው። እና ገንፎ ብላ ብዙ ጥቅመቶች አሉ። በጣም ምሳሌ ከሰባት ከስምንት የተዘጋጀ ነገር ስለሆነ ብዙ ጠቀሜታዎች አሉ ብዙ ሀይሎች አሉት። ብዙ የሚጠቅሙ ነገሮች ስላሉት ገንፎ ብላት በጣም ነው የምወደው። ጨርልሻለሁ

እሺ! እንግዲህ የይለፍ ቃልህን ትጠብቃለህ? ለተባለው የይለፍ ቃሌን እጠብቃለሁ። ምክንያቱም የይለፍ ቃል ማለት እያንዳንዱ ሚስጥር የሚጠቀምበት። እያንዳንዱ ደግሞ መረጃ የሚቀመጥበት ነገር ስለሆነ በይለፍ ቃል አማካኝነት ነው እያንዳንዱ መረጃዎች የሚቀመጡት። እያንዳንዱ የሚጠቅሙ ነገሮች የሚቀመጡት። ግን የይለፍ ቃላችንን ማንጠብቅ ከሆነ ብዙ መረጃዎች የሚሰረቁ ይሆናሉ። ብዙ መረጃዎች ደግሞ ሚሰረቁ ከሆነ ለኛ እስከመቃም ጉዳት እስከመያዘ ወንጀል እስከ መሰራት ደረጃ እንደርሳለን። ስለዚህ የይለፍን ቃል መጠበቅ አስፈላጊ ነው ብዬ አስባለሁ። የይለፍ ቃል አንድ ሰው የማይጠብቅ ከሆነ ለብዙ አደጋ ሁሉ ሊጋለጥ ይችላል። ስለዚህ የይለፍ ቃላቶችን መጠበቅ ያስፈልጋል ብዬ አስባለሁ። የይለፍ ቃሌን እጠብቃለሁ። አዎ! ጨርሻለሁ አመሰግናለሁ።

በቀን ምን ያህል ውሃ ትጠጣለህ? ይላል እንግዲህ በቀን ይለያያል። በቀን ቢያንስ ሁለት ሊትር ሶስት ሊትር ውሃ ጠጣለሁ የምጠጣበት ምክንያት ለምንድነው? ውሃ መጠጣት ዘርፈ በዙ ጠቀሜታዎች አሉት እንግዲህ ውሃ የምንጠጣበት ምክንያት በዋነኝነት እንግዲህ አንደኛ ለኩላሊት በሽታ እንዳንጋለጥ ለኩላሊት ጠጠር እንዳንጋለጥ ለማድረግ ነው። ሁለተኛ ለስኳር በሽታ እንዳንጋለጥ ለደም ገፊት እንዳንጋለጥ ለብዙ በሽታዎች ውስጣችን እንዲጠራ ሰውነታችን እንዲታጠብ ንጹህ እንድንሆን ሰውነታችን በቃ የጸዳ ወይም ከበሽታ እንድንከላከል። በአእምሮም በሁሉም የጎለበትን እንድንሆን። ውሃ መጠጣት ብዙ ዘንፈ ጠቀሜታዎች አሉ። ስለዚህ በዛ አማካኝነት ከሁለት ሊትር እስከ ሶስት ሊትር ውሃ በቀን እጠጣለሁኝ ማለት ነው። ጨርሻለሁ አመሰግናለሁ

አዳዲስ የስራ ግንኙነቶች ትፈጥራለህ ይላል? አዎ አዳዲስ የስራ ግንኙነቶች ይፈጥራሉ በቀን ብዙ ጊዜ የስራ ግንኙነቶች ይፈጥራሉ እንፈጥር በምክንያት ከማኖች ጋር ነው። ብዙ ጊዜ አሁን ከተማሪዎች ጋር ከአስተማሪዎች ጋር ከአንዳንድ ነጋዴዎች ጋር የስራ ግንኙነት እፈጥራለሁ። ምክንያቱም በቀን እነዛ ሰዎች ጋር የስራ ግንኙነት መፍጠር ብዙ ነገር እንጠቀማለን ከተማሪዎች እንማራለን ከነዛ ከነገዴው ብዙ ነገር እናውቃለን ብዙ ነገር አዳዲስ መረጃ ሲኖር እንማራለን። ከስተማሪዎችም ከነጋዴዎችም ከየካባቢው የስራ ግንኙነት በየጊዜው መፍጠር ብዙ መረጃዎች እንዳያልፉ ነው ያደረጉና ብዙ ነገሮች እንድንጠቀም እንሆናለን። ስለዚህ ከሰዎች ጋር ያን ያክል የስራ ግንኙነት መፍጠር ዘርፈ በዙ ጠቀሜታዎች አሉት ብዙ ነገሮችን እናገኛለን። ስለዚህ እኔ አዳዲስ ስራ ግንኙነቶች በየቀኑ እፈጥራለሁ። ምክንያቱም ጠቃሚታ ስለሆነ እና ጨርሻለሁ አመሰግራለሁ

ባህላዊ ልብስ ትለብሳለህ ይላል? አዎ እለብሳለሁ ምክንያቱም ባህላዊ ልብስ የምንለብስበት ምክንያት ሀገሬን ማስጠራት እፈልጋለሁ ምክንያቱም ባህላዊ ልብስ የሀገርን ሁኔታ ይገልጻል የሀገርን ክብር ይገልጻል እኛነትና እዛነትን የሚገልጽ ውስጣችን ፀባይ የሚገልጽ ነገር ነው። ስለዚህ ባህላዊ ልብስ ለብሳለሁ ብዙ ጊዜ። ከአመት ትንሽ ቀናቶች ናቸው። ውጭ ሀገር ልብስ ምለብስ እንጂ በአብዛኛው የምለብሰው በባይብሃል ልብስ ነው። በተለይ ደግሞ ለበዓላት ሰዓት። አሸብርቄ ወይም አግጬ የምወጣው በባህላዊ ልብስ ነው። ምክንያቱም ባህላዊ ልብስ ብዙ ነገሮች ይጠቅማሉ ብዬ ስለማስብና እለብሳለሁ ባህላዊ ልብስን አመሰግናለሁ ጨርሻለሁ

በእጅ መጻፍ ትወዳለህ ይላል አወ በእጅ መጻፍ እወዳለሁ ምክንያቱም እንደ በእጅ መጻፍ የሚያስደስተኝ ነገር የለም ምክንያቱም በቃል የያዙት ይረሳል በእጅ የጻፉት አይረሳም እስከምንጊዜውም ይዘለቃል የሚባል አባባል አለና በእጅ የጻፍነው ነገር ብዙ ነገሮች ማስታወሻዎች ሊኖሩ ይችላሉ ብዙ መረጃዎች ሊኖሩ ይችላሉ። ስለዚህ በነዛ ምን ጥቅሙ ምንድነው? በእጅ ጽፈን ስንይዛቸው ነው ዝም ብለን ሰምተን ብንይዛቸው ሊረሱ ይችላሉ። ስለዚህ በእጅ መጻፍ ብዙ ነገር ጠቃሚታለሁ ብዬ ነው የማስበው። አንደኛ ለመረጃ መረጃ ለመያዝ መረጃዎች እንዳይረሱ ለማድረግ ምክንያቱም የሰማነውን ነገር እንረሳዋለን። ግን በእጅ የጻፍነውን ነገር አንረሳውም። እና በእጅ መጻፍ በጣም ነው የምወደው ጨርሻለሁ አመሰግናለሁ

ዛሬ የመጀመሪያ ምግብህ ምን ነበር ይላል እንግዲህ ዛሬ የመጀመሪያ ምግቤ ምንድነው? ዳቦ በሻይ ነው የመጀመሪያ ምክንያቱም ዳቦ በሻይ መብላት ብዙ ጊዜ ውሏችንን ፈካ አድርጎ ያውለዋል ወይም ዘና አድርጎ ያውለዋል ብዬ አስባለሁ። መጀመሪያ በዳቦ እንጀምራለን ከዛ ቀስ እያለ ደግሞ ወደ እንጀራ እንገባለን። ከዛ ደግሞ እያለ ይሄዳል ምክንያቱም ዳቦ ሻይ መብላት አንደኛ ቀለል ያለ ነገር ቁርስ መሆኑ ጥሩ ነው። ብዬ ሰው ሁለተኛ ሻይ መጠጣት አብሮ ያነቃቃል ብዬ አለው ጨርሻለሁ

ጠዋት ምን ትበላለህ ይላል እንግዲህ ይለያያል የምበላው ብዙ ጊዜ እንግዲህ የምበላው ዳቦ በሻይ ነው ብዙ ጊዜ? ለምንድነው ዳቦ በሻይ መብላት አንደኛ ቀለል ያለ ነገር ጠዋት መብላት ጥሩ ነው ብዬ አስባለሁ። ሁለተኛ ደግሞ ሻይም አብሮ መጨመሩ ምንድነው ያነቃቃል ብዬ ስለማስብ። ከዛ ውጪ ደግሞ ሩዝ ፍርፍር እንደዚህ አይነት ነገሮች ቀለል ያሉ ነገሮች ነው ብዙ ጊዜ ጠዋት ጠዋት የምመገበው። ምክንያቱም ቀለል ያለ ነገር መልካም ነው ብዬ ስለማስብ ማለት ነው። ለዛ ነው ጨርሻለው አምሰግናለሁ።

የቤት እንስሳ አለህ? ይላል አዎ የቤት እንስሳ አለኝ ከቤት እንስሳም ያለኝ ማነው ውሻ ነው። ውሻ እንግዲህ በጣም ነው የምወደው ከቤት እንስሳዎች የምወድበት ምክንያት ደግሞ የራሱ ምክንያት አለኝ። ውሻ ማለት ታማኝ ማለት ነው የቤት አገልጋይ የቤት ጠባቂ ማለት ነውዘበኛን የሚተካ ማለት ነው። እና የቤት እንሳዬ ውሻ ነው አሁን ውሻ እንግዲህ ከብዙ ነገር ያስጥለናል ከአውሬ ያስጥለናል ከሌባ ያስጥለናል ከክፉ ነገር ሁሉ ያስጥለናል እንዲህ እንዲህ አንዳንዱ እራሱ ከሰይጣን ሁላ ሊያስጠለን ይችላል ውሻና ውሻ ብዙ ጠቃሚዎች አሉት የቤት እንስሳ የምወደው እንስሳ ቢኖረኝ ውሻ ነው እኛም ያለን ውሻ ነው ምክንያቱም ከብዙ ነገር ስለሚያድነን ከሌባ ያድነናል በቃ ንብረታችን እንዳይወሰድ ያደርጋል። እነዚህ ምክንያት አይደለም ለእኛ ቀርቶ ለአካባቢ ማህበረሰብ አጠቃላይ ለሰፈሩ ማህበረሰብ ውሻ ትልቅ ጠቀሜታ ነው ያለው እዛ አካባቢ በቃ ሌባ ዝር እንዳይል ወይም እዛ አካባቢ ሌባ እንዳይንቀሳቀስ ሁላ ያደርገዋል ሁሉም ነገር ውሻ ካለ ሰፈሩ ይከበራል ቤቱ ይከበራል ማንም የማንም ቤትም የሚያንኳኳ የለም ሁሉም ተከባብሮ ይሆናል ማንም ከሌላ ቦታ መጥቶም የማንም ቤት የሚያስደነግጥ የለም ምክንያቱም ውሻ ያስከብራል እና ከቤት እንስሳ የምወደው እራሱ ውሻ ነው እና የቤት እንስሳ አለኝ እሱን ውሻ ነው ጨርሻለሁ አመሰግናለሁ።

ጾም ትጾማለህ ይላል አዎ ጾም አለው ምክንያቱም ጾም ማለት መልካም ነገር ነው ብዬ ነው የማስበው ፈጣሪ ጋር የሚያገናኝን ጾም ጾሎት ነው። በዋነኝነት ደግሞ ጾም መጾም ፈጣሪያችን ጋር ያገናኛል ብዬ አስባለሁ። አሁን ምሳሌ በምንፆምበት ጊዜ ግደታ ለነፍስ ወይም ፈጣሪ ጋር ለመገናኘት ብቻ ብለን ሳይሆን ለስጋችን ይጠቅመናል። አሁን ረጅም ሰዓት ከምግብ ተከልክለህ የምንቆይበት ጊዜ ከብዙ በሽታዎች። እንጠበቃለን አሁን ምሳሌ ከክብደት ከሱኳር በሽታ ከደም ግፊት ከተለያዩ በሽታዎች ከተለያዩ ከባባድ በሽታዎች ከእነሱ ሁላ እንጠበቃለን። አለ በምን በጾም ምክንያት ጾም ብዙ አገልግሎት ነው ያለው። ሁለተኛ ደግሞ ለነፍሳችን ከእግዚአብሄር ጋር የሚያስታርቀን ፈጣሪ ጋር የሚያገናኘን ጾም ነው። እና ጨርሻለሁ አመሰግናለሁ።

የምትወደው ቀለም ምንድነው? ይላል የምወደው ቀለም እኔ ሰማያዊ ነው የምወድበትም ምክንያት የየራሱ መገለጫ አለው። አሁን የምወድበት ምክንያት ፊት ገና በልጅነቴ ትምህርት ቤት እያለሁ አንደኛ ክፍል ስገባ ግድግዳው የተቀበለው የትምህርት ቤታችን ክፍል ሰማያዊ ቀለም ነበርና ቀለሙ ወድጄው በዛው ቀረሁ። የትምህርት ቤት ልመዘግብ ሄጄ በጣም ወደድኩትና እዝ መማር እፈልጋለሁ እዝ መቅረት እፈልጋለሁ ብዬ አላቀስኩኝ በማላቅስበት ጊዜ እዛው ትምህርት ቤቱ ቀረሁኝ ከዛ ተወደደው ተውት አሉ። ከዛ በዛ ሰዓት ሰማያዊ ቀለም ውስጤ ነው በጣም ነው የምወደው። እስካሁን ድረስ ጀምሬ የቤቴ ቀለም ሁላ ሰማያዊ ነው እያንዳንዱን የምገለገልባቸው እቃዎች ሁሉ ከቀለማቸው ሰማያዊ ነው። ምክንያት በቃ በልጅነቴ ያ ትውስታ ስላለብኝ ያ በቃ ትዝታ ስላለብኝ በዛ ምክንያት ሰማያዊ ቀለሙን ወድጄው ቀረው። እስከ አሁን እያንዳንዱ ራሱ ሱፌ አሁን የመመረቂያ ሱፌ ራሱ የነበረው ሰማያዊ ከለር ነው ሰማያዊ ቀለም ነው። ምክንያቱም በልጅነቴ ትዝታዬ ወጌ ባህሌ የበፊት አመጣጤ በዛ አማካኝነት ስለሆነ ሰማያዊ ቀለምን በጣም ነው የምወደው የምወደው ቀለም ሰላማዊ ነው። በጣም አመሰግናለሁ ጨርሻለሁ

"የምታስታውሰው ጥሩ መምህር አለ?" ይላል፣ የማስታውሰው መምህራኖች ብዙ ጥሩ መምህሮች አሉ አሁን ከነዚህ ውስጥ ከማስታውሳቸው መምህራኖች አንዱ ሃይስኩል ላይ ምን አደረገ በፈተና ሰዓት እስኪቢርቶዬ አይኑ ወይም ሚገነፍልብኛል ተበላሸብኝ እስኪብርቶዬ መጻፍ አልቻልኩም። በምጽፍ በማልጽፍበት ጊዜ እንደ አጋጣሚ እስኪቢርቶ ነበረው እንካ ደሞ ለጎበዝ ተማሪ ምን ችግር አለው ብሎ የራሱን እስኪቢርቶ አውልቆ ሰጠኝ። ከዛ በዛ ሰዓት ሁለተኛ ደግሞ የመምህሩ የትምህርቱ ሂደት አቀባበሉ እንዴት እንደሚያስተምር ሂደቱም ራሱ በጣም ነው ደስ የሚለው እና ከማስታውሳቸው መምህር አንደኛው እሱ ከውስጤ መቼም አይረሳም። ባዮሎጂ መምህር ነው መምህር ኑርዬ ይባላል በጣም ምርጥ መምህር ነው። እና አንድ ጊዜም ራሱ ቤተሰብ ጋር ስሄድ አግኝቼው ነበር ሰላም ብዬዋለሁ። ጥለ ጡረት ወጥቶላ አሁን ቁጭ ብሎ ይገኛል፤ እና በጣም ነው የምወደው። እስካሁን ድረስ ከውስጤ የማይጠፋ መምህር ማለት እሱ ነው። የዛ ጊዜ በችግሬ ሰዓት ስለተባበረኝ በፈተና ሰዓት ስለተባበረኝ አሁን ድረስ አይረሳኝምና የማስታውሰው ጥሩ መምህር አለ ብዬ የማስበው አንደኛው ሰው እሱ ነው አለ። አመሰግናለሁ ጨርሻለሁ።

ማሸነፍ ትችላለህ ይላል አዎ እችላለሁ ማሸለፍ ማሸለፍ ብዙ ጊዜ ነገሮችን በየፈርጁ በየነገሩ ማድረግ እችላለሁ ከልጅነቴ ጀምሬ የተማርኩት ነገር ስለሆነ እስካሁን ድረስ አይጠፋኝም። ማሸነፍ አሁንም ራሱ በስራ ቦታ ሆኜም ማሸለፍ ነገሮችን እችላለሁ። አሁንም ድረስ እችላለሁ ማሸለፍ ነገሮችን በአግባቡ ማድረግ ማስቀመጥ ደስ ይለኛል እችላለሁ አመሰግናለሁ ጨርሻለሁ

ለስራ ትጓዛለህ ይላል አዎ እጓዛለሁ ለስራ ብዙ መንገዶችን እጓዛለሁ አሁን ግን እንግዲህ መምህር በነ እኔ አሁን ነኝ እንግዲህ ብዙ መንገዶችን በስራ ነው የምጓዘው። እ ብዙ ነገሮችን የማደርገው በስራ በመንገድ በእንትን ተጉዤ ነው በእግሬ ተጉዤ ነው ስለዚህ ለስራ ብዬ እጓዛለሁኝ። ለማስተማር ብዬ ሁለተኛ በልጅነት እራሱ ተማሪ በነበርኩት ጊዜ ቤተሰቦቼን ለማገዝ ስል እ እጓዛለሁኝ እጓዝና ለስራ ብዬ አሁን የገበሬ ልጅ ነኝ። እንግዲህ ገበሬ ብዙ ነገሮችን እንሰራለን። የምጓዘው ለምን ለምንድነው? ስራዎች ስንል ለማረም ሊሆን ይችላል ለማረስ እርሻ ለማረስ ሊሆን ይችላል ሳር ለማጨድ ሊሆን ይችላል ለመከመር ለውቅያ ከብቶች ለማገድ ለብዙ ነገሮች እንግዲህ እንጓዛለን። እና ለስራ ብዬ ብዙ ነገሮች እጓዛለሁ። እንደውም የምጓዘውም እንደዚህ ትንሽ ነገር አይደለም ረጅም የእግር ጉዞዎችን ነው የምንጓዘው። ብዙ እንግዲህ መንገድ ላይ ድንጋዮች አሉ ድንጋዮች እየመቱ አቧራ አለ ፀሀይ አለ ንፋስ አለ። ያው ሁላ እንግዲህ ይሄ እንትን እያለን ለስራ ብዬ ለ ስራውን አስበልጬ እጓዛለሁ ማለት ነው። ጨርሻለሁ አመሰግናለሁ

የምትወደው ፍራፍሬ ምንድነው? ይላል የምወደው ፍራፍሬ ብርቱካን ነው የምወድበት ምክንያት የየራሱ ምክንያት አለው። እንግዲህ ቡርቱካን የምወደው ምክንያት ብዙ ጊዜ የሆድ ህመም አለብኝ እና ብዙ ጊዜ ብርቱካን በምበላበት ጊዜ የሆድ ህመሙን ያስታግስልኛል። እና ደግሞ ብርቱካን ብዙ ጊዜ። ለብዙ ነገሮች ይጠቅማል ተብሎ ስለሚታሰብ ለብዙ ጤና። ብዙ ጊዜ ህመም በሽታ እንዳይነኩን ከብዙ በሽታ መከላከያ መንገድ ነው። ተብሎ ስለሚታስብ ብርቱካን ለብዙ ነገር እጠቀምበታለሁ። እና ከምወደው ፍራፍሬ አንደኛው እሱ ነው። ምክንያቱም እምበላበት ምክንያት እንደኛ ከብዙ በሽታዎች ያድናል ብዙ በሽታዎችን ይከላከላል። ተብሎ ስለሚታሰብ ብርቱካን መብላት ያስደስተኛል። እምወደው ፍራፍሬ ቢኖር እሱ ነው እንደ ብርቱካን የምወደው የለኝም ማለት ነው። ጨርሻለሁ አመሰግናለሁ

ሙዚየም መሄድ ትወዳለህ? ይላል ሙዚየም መሄድ በጣም ነው ምወደው እምወድባቸው ምክንያት እንግዲህ ትዝታዎች አሉ ሙዚየም ላይ ብዙ እንግዲህ ገራ ገራሚ ገራሚ ነገሮች ብዙ ታሪኮች ብዙ በቃ የታሪክ አመጣጥ ብዙ ሚገርሙ ነገሮች የድሮ ነገሮች የበፊት ነገሮች ብዙ ነገሮች ስላሉ ሙዚየም መሄድ በጣም ነው ምወደው በጣም ነው ሚያስደስተኝ። አሁን አዲስ አበባ ሙዚየም ወደ ሶስት አራት ጊዜ ገብቻለሁ እና በጣም ነው ሚያስደስተኝ እንደ ሙዚየም መሄድ ጨርሻለሁ

በስራ ላይ ችግሮችን ትፈታለህ? ይላል አዎ እፈታለሁ አሁን እንግዲህ በስራ ላይ ብዙ ችግሮች ይከሰታሉ ከነዚህም ችግሮች አንደኛው እንግዲህ በመምህር ሙያ ላይ እንግዲህ ብዙ ችግሮች አሉ። ከነዛ ውስጥ አሁን አንደኛው ተማሪ ብዙ ጊዜ ይሳሳታል ተማሪ ይኮርጃል ተማሪ ያጠፋል ብዙ ጥፋት አሁን ከነሱ ውስጥ መፈታቸው ምንድነው? ተማሪ በሚኮርጅበት ጊዜ ምን አደርጋለሁ ያን ተማሪ ለቀጣይ እንዲያነብ እንዳይኮርጅ በቀጣይ በራሱ እንዲችል በራሱ እንዲተማመን አደርገዋለሁ። ሁለተኛ ተማሪዎች ብዙ ጊዜ ደብተር እስኪርብቶ ምናምን ይዘው አይመጡም እንደዛ የሚያደርጉበት ለቀጣይ እመክራቸዋለሁ። ያንን ቀጣይ እንዲያሻሽሉ ለቀጣይ ትምህርት እንዲወስዱ ደብተርና እና እሰክሪበቶ ይዘው እንዲመጡ የሚያስፈልጋቸውን ቁሳቁስ ይዘው እንዲመጡ አደርጋለሁ። እና ችግሮችን በዚህ መንገድ አድርጌ እፈታለሁ ጨርሻለሁ አመሰግናለሁ

ስለ ቅርብ ጓደኛህ ንገረኝ? እንግዲህ ብዙ የቅርብ ጓደኞች አሉኝ አሁን አንድ የማስታውሰው አሁን የቅርብ ጓደኛ አለኝ አሁን ምንድነው ጠጋ ይልና ብዙ ጊዜ የሚያደርገው ምንድነው? ብዙ ጊዜ በቃ ከመልካም ጎኑ ክፉ ጎኑ ይበልጣል ምንድነው ክፉ ጎን የሰውን ደካማ ጎን ለማጥናት ይፈልጋል ያን ደካማ ጎን በቃ ሰዎችን ለማዋረድ ሰው ፊት ለማዋረድ በቃ ለማሳለቅ ነው የሚሞክረው። አንደኛው ደግሞ ቅርብ ጓደኛዬ ብዙ ጊዜ መልካም ጎኑ በይበልጥ ይነሳል። ምንድነው? በቃ ሰዎች በሚጨንቃቸው ጊዜ ከጎን ይሆናል ይተባበራል የዋህ ነው በጣም ለሰዎች ቅን ነው። ሰዎች በቃ እንዲጨነቁበት አይፈልግም። ሰዎችን በቃ በእንትን ለማለት ለማገዝ ይፈልጋል ከጎን የሆነ ነው። እና እንደዚህ እንደዚህ አይነት ብዙ ጓደኞች አሉኝ ጨርሻለሁ አመሰ

የቅጥር ሂደት እንዴት? ነው ይላል ብዙ ጊዜ። አሁን እንግዲህ በእኛ ጊዜ ያለው የቅጥር ሂደት መልካም ነበረ። አሁን በቅጥር ግዴት እንደ አሁን ላይ እና የፊት የነበረ አሰራር የተለያየ ነው። አሁን በእኛ ጊዜ የነበረ ምንድነው? መምህር ስለሆንኩኝ አጠቃላይ መምህር የተባሉትን በሙሉ። ትምህርት ሚስተር ራሱን ችሎ በየ በየቦታው አሉ በየወረዳው አሉ ትምህርት ቤቶች ነው ሚመድቡን አመዳደቡ እንዴት ነው? በቃ ይሄን ይሄን እያለ ደሞዝ በዚህ ቀን ምናምን ብሎ ይመድበናል። አሁን ላይ ግን ያለው ምንድነው? ማስታወቂያ ያወጣል ማስታወቂያ ከወጣ በኋላ እዛ ተመልምለን እንገባለን። እንደ ውጤታችን እንፈተናለን። ፈተናውን ፈተናውን ታለ ታለፍን ደግሞ ጎን ለጎን የጽሁፍ ፈተና አለው። የጽሁፍ ፈተና ደግሞ ጎን ለጎን የቃለ መጠይቅ ፈተና አለው። የቃል መጠይቁን በአንድ ሁኖ እንግዲህ እንደየአስፈላጊነቱ ይለያል። በእነዚህ መስፈርቶች መሰረት በእኛ ጊዜ ግን የነበረው ምንድነው? ቀጥታ እንደተመረቅን መንግስት ነበር በየቦታው አሉ ትምህርት ቤቶች ሚመድብህ ራሱን የቻለ አዋቅሮ ማለት ነው። አሁን ላይ ግን እንደዛ አይደለም ጨርሻለሁ። አመሰግናለሁ።

የህዝብ ማመላለሻ ጠቀማለህ ይላል? የህዝብ ማመላለሻ አልፎ አልፎ እጠቀማለሁ የመንግስት እንግዲህ የህዝብ አመላለሻ አገልግሎቶች አሉ እንግዲህ እነሱን እንግዲህ አልፎ አልፎ እጠቀማለሁኝ። እምጠቀምበት ምንድነው? የመንግስት የመንግስት ሰራተኛ መሆናችንን መታወቂያ በማሳየት ነው። እና የህዝብ ማመላለሻ መጠቀም እሚጠቅመን ለምንድን ነው? ብዙ ጊዜ አሁን እኛ መንግስት ሰራተኞች በተለይ ደግሞ መምራኖች ስንባል ደግሞዛችን አናሳ ነው ደግሞናአዛችን አናሳ በሚሆን በዚህ ጊዜው ለታክሲ ከፍለን ለሌላ አገልግሎት ለሌላ ትራንስፖርት አገልግሎት ከፍለን ይከብደናል። ግን በመንግስት መመላለሻ መሆኑን መልካም ነው ብዬ ነው እማስብ። ምክንያቱም ወጪያችንን ይቀንስልናል ምክንያቱም እምንከፈለው ክፍያና እምናወጣው ወጪ የተገናኘ ስላለ አይደለ ያንን ለመቀነስ ነው። ነውና እና ብዙ ጊዜ ከተማ ቦታው በምወጣበት ሰዓት አንዳንድ ነገሮች ላይ እንትን በምልበት ጊዜ የህዝብ አመላላሾችን እጠቀማለሁ። ለምንድን ወጪዬን ለመቀነስ ነው። ሁለተኛ ደግሞ የህዝብ አመላለሻ እምትጠቀመው ብዙ እንግዲህ እዛ ህዝብ ማመላለሻ ውስጥ ብዙ ልምድ ያላቸው ሰዎችን እናገኛለን ብዙ ታዋቂ ሰዎችን እናገኛለን በብዙ ስራ ልምድ ያላቸው ከእነሱ ራሱ ዝምድን እምንካፍልበት ቦታ ስለሆነ። የህዝብ መማላለሻን በጣም ነው እምወደው። ሁለተኛ ደግሞ ህዝብ አመላለሻ። በቃ ደህንነታችን የተጠበቀ ነው ስርቆት የለውም መጋፋት የለውም እንትን ማለት የለውም። ሁሉም በቃ መንግስት ሰራተኛ ነው ሁሉም በአግባቡ ይገባል በአግባቡ ይወጣል እዛ ላይ መገፋፋት ስላለው እና በዚህ ምክንያት የህዝብ ማመላለሻ አመ እጠቀማለሁ ጨርሻለሁ አመሰግናለሁ

በጀት ታስተዳድራለህ ይላል አስተዳድራለሁ በጀት የማስተዳድረው ምንድነው? እንግዲህ ያቺን ደሞዜን ይዤ እንግዲህ ቤተሰብ አለኝ ትዳር አለኝ ለነሱ እንግዲህ በጀቱን ለሂ ለሂ ወጭ ይሄ ላስቤዛ ለልብስ ለቤት ክራይ ለእያንዳንዱ ብዬ በጀቶችን አስተዳድራለሁ። ሁለተኛ ደግሞ ለቤተሰብ እሚላክም እልካለው ካለ ራሱ ያንን በጀት አስተዳድራለሁ። እያንዳንዱን ነገር የማስተዳድረው እኔ ነኝ ያችን ትንሽ ደሞዜን ተቀብዬ ላስቤዛም ለቤት ክራይም ለተለያዩ ወጪዎችም ልጆች ትምህርት ክፍያ ደብተር እስኪርብቶ መግዣ ለእያንዳንዱ ነገር ብዬ በጀት አስተዳድራለሁ። እና በጀቶችን እንደዛ ብዬ ነው ማስተዳድረው ከፋፍዬ ነገሮችን እንደ ቅደም ተከተላቸው አሁን ቅድሚያ ማነው ሚያስፈልገን በዋነኝነት ይሄ ተለለ ይሄ ላይ የለም። በቅደም ተከተል ማነው አንገብጋቢው አንደኛ ደረጃ? መካተት ያለበት ማነው? በሁለተኛ ደረጃስ ብለን እከፋፍለዋለሁ እንትኑን እሚያስፈልጉኝን ነገሮች በቅደም ተከተል መሰረት በጀቴን አስተዳድራለሁ። ቅድሚያ ለሚሰጠው ቅድሚያ ሁለተኛ ለሚሰጠው ለሁለተኛ እያልን በጀታችን በዛ መንገድ አስተዳድራለሁ። ከልጅነቴም ጀምሮ በጀት ማስተዳደር ቤተሰብ መምራት ደስ ይለኛል። በጀቶችን አስተዳድራለው ጨርሻለው አመሰግናለው።

ስንት? ትራስ ትጠቀማለህ የተባለው ሁለት ትራስ እጠቀማለው አንደኛው ከራስ ጌ ሁኔ ራሴን ምት ማንተራስበት ነው ሁለተኛው ከጎኔ የምጠጋበት ነው እና ሁለት ትራሶችን እጠቀማለሁ። ብዙ ጊዜ ትራስ መጠቀም ጠቃሚታ አለው ብዬ አስባለሁ አሁን ከራሳችን በምንተራስበት ጊዜ ትን እንዳይለን። ብልህ ብዙ ነገር እንጠቀምበታለን ከጎናችን ደግሞ እንዳንወድቅ አሁን ብዙ ጊዜ አልጋ ላይ ትሆን እንወድቃለን እንዳንወድቅ ይጠብቃናል እና እኔ ብዙ ጊዜ የምጠቀመው ሁለት ትራሶችን ነው የምጠቀመው። ምክንያቱ ለምንድ ነው? አንደኛው ከራስጌ የማደርገው ከራሴ ላይ የማደርገው ትን እንዳይለኝ ወይም ከአንገቴ ላይ ከፍ እንዲያረገኝ ትንሽ ለዛ አማካኝነት ነው። ከጎኔ የማደርገው ብዙ ጊዜ አሁን ስልኬን ለማስቀመጥ ነው ሁለተኛ ደግሞ እንዳልወድቅ ነው። አልጋ ነገር ስለሆነ እንዳልወድቅም ጭምር ከጎኔም ጭምር አደርጋለሁ ትራስ አንዳንዶች ደግሞ ትራስን ከእግራቸው ላይ ያደርጋሉ። እንግዲህ በህክምና ብዙ ጊዜ ይመከራል። ከራስ አሁን እንዲህ የልብ ጋር የተገናኘ በሽታ ሲሆን ትራስን ከእግራችሁ አድርጉ ይባላል እግራችሁ ዘቅዝቁና ከእግራችሁ እትራስ አድርጋችሁ ተኙ ይባላል። እና እኔ ብዙ የምጠቀመው ሁለት ትራሶችን ነው ጨርሻለሁ አመሰግናለሁ

ትንኞች በአካባቢው አሉ የለም አካባቢም ብዙ ጊዜ ትንኝ የምትጠራቀምባቸው ቦታዎች ብዙ ጊዜ አሁን ውሃ የቋጠረ ቦታ ታለ አካባቢው የማይጸዳ ከሆነ በነዛ አማካኝ ነው ትንኝ የሚጠራቀመው እና ደግሞ ትንኝ መኖር ብዙ ጉዳቶች አሉን ለወባ በሽታ ለተለያዩ በሽታዎች የምንጋለጠው በትንኞች አማካኝ ነው። እና በአካባቢ ትንኝ የለም። ምክንያቱም ጽዳት እንጠብቃለን አካባቢያችንን የተጠራቀመ ውሃ የቆሸሸ ውሃ ጉድጓድ ውሃ ካለ እንደፍናለን ወይም ያንን ውሃ እናፋስሰዋለን በምናፋስስበት ጊዜ ትንኞች እዛ አካባቢ እንዳይረቡ ያደርጋል። ምክንያቱም ትንኞች እዛ አካባቢ ላይ ታሉ። ለብዙ በሽታ እናጋልጣለን በትንኞች አማካኝ በዋነኝነት የሚጋለጠው ብዙ አይነት በሽታዎች አሉ ግን በዋነኝነት ለወባ ለወባ መራቢያ ይሆናል። ምግቦች ይበከላሉ በትንኞች አማካኝነት በትንኞች አማካኝነት። ተስቦ የሚባለው ወይም ት አብሮ ተጨማሪ ሌላ በሽታዎች ይመጣሉ። እና ትንኞች እንደ አካባቢዎች ላይ እንዳይራባ ለማድረግ ቅድሚያ ምን ማድረግ ነው? አካባቢውን ማጽዳት ሁለተኛ ደግሞ የተጠራቀመ ውሃ ታለ ቆሻሻ ውሃ ታለ ማፋሰስ እነዚህ እነዚህ ማድረግ ትንኞቹ አካባቢው ላይ እንዳይኖሩ ያደርጋል ማለት ነው። እና በአካባቢዬ ትንኝ የሉም ጨርሻለሁ አመሰግናለሁ

በዲን ቋንቋ ታምናለህ? ይላል አላምንም በዲን ቋንቋ ብዙ ጊዜ በድን ማለት ብዙ ሰዎች። ሞቶ አንድ ሰው ሲንቀሳቀስ ወይም አሁን ብዙ ጊዜ ከብት፣ በግ፣ ፍየል እንትን ሲል። ከሞተ በኋላ። እንትን ይላል ይታረድና። ነፍስና ስጋው ሳይለያይ ወይም ሳይሞት ወደ ዝል ስጋው መዘልዘል የሚገባ ከሆነ ወይ ፍየሉን ወይ በጉን። ሳይሞት እንትን የሚል ተሆነ በድን ይሆናል። በድን ማለት ስጋው ይንቀሳቀሳል ተሞተ በኋላ የሚንቀሳቀስ ነገር በድን ይባላል። እና እኔ ብዙ ጊዜ በድን ቋንቋ አላምንም። እናም ሲባልም ያን ያክል ስለሌለ አላምንበትም። ጨርሻለሁ አመሰግናለሁ።

መዋቢያ ትጠቀማለህ ለተባለው አዎ እጠቀማለሁ መዋቢያ ማለት እንግዲህ ፀጉር ማበጠር ራሱ አንድ መዋቢያ ነው ፀጉርን ቅባት መቀባት አንድ መዋቢያ ነው። ልብሳችንን ማጠብ። ሽቶ መቀበት ራሱ አንድ መዋቢያ ነው ብዬ ነው የማስበው እና መዋቢያዎችን እጠቀማለሁ ብዙ ጊዜ መዋቢያ የምንጠቀመው ለምንድን ነው? በቃ አምረን ተውበል ለመገኘት ነው። ብዙ አሁን የሆነ ዝግጅት ሲኖረን የሆነ ፕሮግራም ሲኖረን ብዙ ጊዜ ተውበን እንሔዳለን ለምንድነው? ብዙ ጊዜ አንደኛው ፕሮቶኮል ነው አንደኛው ራስን መጠበቅ ራስን ማስዋብ አንደኛው መስፈርት ስለሚሆን ራሳችን አስውበን ልንሔድ ይገባል። አሁን ከመስዋቢያ እኛ የምንጠቀምባቸው ነገሮች እንዲህ ፀጉር ቅባት መቀባት ፀጉርም ማበጠረ። ሎሽን ወይም ቅባቶች ፊትም መቀባት ሊሆን ይችላል እነዚህ እነዚህን ተቀባብቸ እሔዳለሁ ለምንድን ነው? ብዙ ጊዜ አሁን አንደኛው መስፈርቱ ይሄ ነው ራሳችንን አሳምረን አስውበን ስንሔድ ለፕሮግራሙ። አንደኛው ድምቀት እሱ ስለሆነ ራሳችን አስውበን መሔድ አለብን። እና እኔ መዋቢያ እጠቀማለሁ እምብዛም ባይሆንም እጠቀማለሁ ማለት ነው ጨርሻለሁ አመሰግናለሁ

በቤትህ? ምን አይነት የቤት እቃዎች አሉ እንግዲህ የቤት እቃዎች እንግዲህ በቤቴ ብዙ አይነት አሉ አሁን እንግዲህ ከቤት እቃዎች አንደኛው ምንድን ነው ሰሀኖች አሉ። ውሃ መጠጫ ኒኬል ወይም ብርጭቆዎች አሉ ኩባያዎች አሉ ወጥ መስሪያ ብረትድስቶች አሉ ብዙ ነገር ብረትድስቶች አሉ። እንግዲህ የቤት እቃዎች እንግዲህ ቴሌቪዥንም የቤት እቃ ነው ሶፋም የቤት እቃ ነው ሶፋማ አለ መጽሐፍ መደርደሪያ አለ። እንግዲህ ማሽኖች አሉ ማሽኖች አሁን እንግዲህ ምግብ ማብሰያ ለእንጀራ መጋገሪያ ሊሆን ይችላል ወጥ መስሪያ ብዙ አይነት ማሽኖች አሉ እነሱ እነሱ ሁሉ አሉ። እንግዲህ አልጋ አለ። ወደ ሁለት ሶስት አልጋ አለ የቴሌቪዥን ማስቀመጫ አለ ቴሌቪዥኑ ራሱ አለ። መጋረጃ አለ። ልብሶች አሉ። ከቤት እቃዎች ደግሞ የቤት እቃዎች እንግዲህ ብዙ ናቸው። እንግዲህ ማንኪያ አለ ብርጭቆ አለ ሻይ መጠጫ አለ ፍሪጅ አለ። ጁስ መፍጫ አለ ብዙ የቤት እቃዎች አሉ ብዙ ነገሮች አሉኝ። ከነዚህ ውስጥም አሁን ከጠቀስኳቸውም ሌሎች ያልተጠቀሱ አሉ ብዙ አይነት አሉ። ጨርሻለሁ አመሰግናለሁ

ከደንበኞች ጋር ትገናኛለህ። የተባለው እንግዲ አዎ አገናኛለሁ። ከደንበኞች ጋር እንግዲ ደንበኛ ሲባል ብዙ ደንበኛ አለ አሁን በሙያዬ መምህር ስለሆንክ ደንበኛዬ ማን ነው? ተማሪዎች ናቸው ተማሪዎች ጋር በየጊዜው እገናኛለሁ። በየሰአቱ በየቀኑ ነው የምንገናኘው በስልክም በአካልም ሁላ እንገናኛለን። እና ደንበኞች ጋር መገናኘት በብዙ ነገሮች አሉ ብዙ ነገሮች እንለዋወጣለን። ደንበኞች ጋር አለገድ ለዋወጣለን ጨርሻለሁ። አመሰግናለሁ

ቀዝቃዛ የአየር ሁኔታ ትወዳለህ? በጣም ነው ምወደው ቀዝቃዛ የአየር ሁኔታ በጣም ነው ምወደው ለኑሮ ተስማሚ ከሚባሉ ቦታዎች አንደኛው ቀዝቃዛ ነው። እኔ በጣም ምወድ ምጠላው ነገር ወይም በሽታ የሚሆነው ሙቀት ቦታ ነው ሙቀት ቦታ አልወድም። ብዙ ጊዜ ሙቀት አሁን ቀዝቃዛ ቦታ ቆይቼ ወደ ሙቀት ቦታ የምሄድበት ጊዜ አየሩ በቃ የሚያፍነኝ ሁላ ይመስለኛል አፍኖ እስከሚገልለኝ ደረጃ በቃ ነው። በቃ ማስበው እና ምጣለው እንደውም እኔ ሞቃታማ ቦታዎችን ነው እና ቀዝቃዛ አየር ሁኔታ በጣም ነው የምወደው። እንግዲህ ቀዝቃያ አየር ሁኔታ የሚወደዱ ብዙ ነገሮች አሉት አንደኛው ቀዝቃዛ የአየር ሁኔታ አየሩ በራሱ ምግብ ነው። ሁለተኛ ደግሞ ምግቦች ምግብ እንዲያስበላ ያደርገናል። ሁለተኛ ደግሞ ቀዝቃዛ የአየር ሁኔታ ብዙ በሽታዎች እንድንከላከል ያደርገናል። በቃ ንቁ እንድንሆን ያደርገናል ስልቹ እንዳሆን ያደርገናል ቀልጣፋ እንድንሆን ያደርገናል። እና ቅዝቃዜ አየር ሁኔታ ራሱ። ለብዙ ነገሮች አሁን ግብርና ቦታ ላይ ራሱ ቅዝቃዜ የአየር ሁኔታ ከሆነ ብዙ እህሎችን ያመርታል። ብዙ ሰብሎችን የሚመረቱት አሁን ቀዝቃዛ ወይም ደጋማ ክፍሎች ላይ ነው። ስለዚህ ቀዝቃዛ አየር ሁኔታ በጣም ነው የምወደው። ጨርሻለሁ አመሰግናለሁ

ማብሰል ትችላለህ ማብሰል በደንብ ነው? ምችለው አሁን እንግዲህ በፊት በተማሪነት ህይወቴ የራሴን የሆነ ቤት ይዤ አበስል ነበር እንጀራ እጋግራለሁ ወጥ እሰራለሁ በራሴ እያንዳንዱ ነገሮች አሁንም ስራ። ያዝኩኝ ሁላም ትዳር እስከምመሰርትበት ጊዜ ባለው ሰዓት ሁኔታ። የማበስለው እራሴው ነኝ እንጀራ አምጋግረው እኔ ነኝ ወጥ የምሰራው እኔ ነኝ እና ብዙ ጊዜ ማብሰል ብዙ ጊዜ ይጠቅማል ብዬ ነው የማስበው። ምክንያቱም ብዙ ጊዜ በምናበስልበት ጊዜ ብዙ ነገሮችን እንማራለን ስለ አስቤዛ እንማራለን ስለ ህይወት ስለ ኑሮ አኗኗር ሁኔታ። እንማራለን በምናበስልበት ጊዜ ብዙ ጊዜ ደግሞ እናቶቻችንን እንረዳቸዋለን ሴቶችን እንረዳለን። ለምንድነው? ማብሰል እጅግ እንዴት ፈታኝ እንደሆነ እንዴት አድርገው እናቶቻችን እንዴት እንደሚመግቡን በምን ሁኔታ አልፈው እንዴት እንደሆነም ያን ራሱ ለማወቅ እንችላለን የብዙ ግንዛቤም ይሰጠናል ብዬ አስባለሁ። እና ማብሰል እችላለሁ ከልጅነት እስከ እውቀት ድረስ አበስላለሁ እቤት ስለምሰራ በምሄድበት ጊዜ ቤተሰብ አግዛለሁ። እማግዝበት ከግብርና ስራ ደግሞ ጎን ለጎን በምንድነው ምግብን በማብሰል ነው? ምግብን አበስላለሁ ብዙ ሰዓት እና ማብሰል እችላለሁኝ ጨርሻለሁ አመሰግናለሁ

የዝናብ ውሃ ትሰበስባለህ ይላል? አዎ ሰበስባለሁ አሁን ከልጅነቴ ጀምሮ እንግዲህ አሁን በልጅነት በተማሪነት ህይወት ብዙ ጊዜ ውሃ ይጠፋብናል ልብስ ለማጥብ በቃ ብዙ ጊዜ ገላም ለመታጠብ ቢሆን ውሃ ይጠፋብናል በበልግ ጊዜ ውሃ በሚጠፋብን ሰዓት የዝናብ ውሃ ነው የምንሰበሰበው ወይም የዝናብ ውሃን እናጠራቅምና ለልብስ ማጠቢያም ለገላ መታጠቢያ ለብዙ ነገር እንጠቀምበታለን። ውሃ አሁንም እሰበስባለሁ አሁንም ራሱ መምህር እያለሁ ስራ ላይ እያለሁ። አንዳንድ ጊዜ ብዙ ጊዜ ከተማ ቦታ ላይ ውሃ ይጠፋል ውሃ የሚጠፋብን ሰዓት በዝናብ ሰዓት ላይ ውሃ እናጠራቅማለን ያ ለውሃ ለምን ይጠቅመናል ለመተጣጠቢያ ይጠቅማል። ሁለተኛ ደግሞ ለልብስ ማጠቢያ ቤት ማጽጃ አንዳንድ ስራዎች መስሪያ ይሆነናል። ሁለተኛ ደግሞ ዋ የዝናብ ውሃ መሰብሰብ የሚጠቅመው ብዙ ጊዜ አሁን ለቤት መረጋ ጭቃ የሚባል ነገር አለ ጭቃ ለማቡካት ብዙ ጊዜ። በቧንቧ ውሃ የማይታሰብ ነው። በጣም ብዙ ውሃ ስለሚፈጅ ያንን የዝናብ ውሃ እንሰበስባለን አንድ ጉድጓድ ላይ እንቆፍረና ያንን ውሃ ቆፍረን እዛ ላይ እንቆፍ እናጠራቅም እንሰበስብና ያንን ዝናብ ውሃ ለጭቃ ማቡኪያ ይጠቅመናል። ለጭቃ ለምንድነው የሚጠቅመን ቤት መረጋ? ብዙ ጊዜ አሁን በእንጨት የሚሰሩ ቤቶች እንግዲህ በጭቃ ነው የሚመረጉት ለዛ ይጠቅመናል። ጭቃ ጭቃማቡኪያ እና ውሃ እሰበስባለሁ ጨርሻለሁ አመሰግናለሁ

ሽቶ ትጠቀማለህ የተባለው ነገር ሽቶ አልፎ አልፎ ነው የምጠቀመው ብዙ ጊዜ ሽቶ አልጠቀምም በርግጥ ሽቶ መልካም ነገር ነው ሽቶ እንግዲህ ሽታው ደስ ይላል ለሰዎች መዓዛው ማራኪ ነው። የሆነ ጉዳይ ሲኖረን ስብሰባ ሲኖረን አንዳንድ ነገር ሲኖረን ሽቶ ተቀብቶ መሄድ መልካም ነው። መልካም ሽታ እንዲሸት ያደርገናል ግን ብዙ ጊዜ እኔ አሁን ሽቶም አልጠቀምም ማልጠቀምበት ሰዓት ለምንድነው? ብዙ ጊዜ ሽቶ ራሴን ያመኛል። ሁለተኛ ደግሞ ሽታው በሽታ ያስመታኛል ብዬ ስለማስብ በእነዛ በእነዛ በእነዛ ምክንያቶች ሽቶ መጠቀም ያን ያክል አልፎ አልፎ ነው የምጠቀመው። እንጂ ያን ያክል አልጠቀመም ግን ሽቶ መጠቀም አልፎ አልፎ መጠቀሙ አይከፋም መልካም ነው ብዬ ነው የማስበው። ግን እኔ ብዙ ጊዜ ምንድነው ራስ ምታት አለብኝ። እና ራሴን ስለሚያመኝ ነው ሽቶ። ከዛ ውጪ ደግሞ አልፎ አልፎ አንዳንድ ፕሮግራም ሄዶ እራሴንም ቢያመኝ ሽቶውን እጠቀማለሁ። ግን እኔ ያን ያክል አልጠቀምም። ሽቶ እጠቀማለህ ቢባለ አልፎ አልፎ ነው ብዙዎች አሁን ሽቶን በየጊዜው የሚቀቡ አሉ በየጊዜው የሚነሰነሱ አሉ። ግን ያ መልካም ነው አደለም ብዬ ነው የማስበው። ሽቶን አልፎ አልፎ ከጊዜ ወደ ጊዜ የተወሰነ ሰዓት ነው እንጂ መጠቀም በየጊዜው መጠቀም ወደ ሌላ በሽታ መቀየር ይመጣል ብዬ ስለማስብ። መልካም አይደለም። ጨርሻለሁ አመሰግናለሁ

ስንት ቋንቋ ትችላለህ? የተባለው እኔ እንግዲህ ሁለት ቋንቋ እችላለሁ አንደኛው የምችለው አማርኛ ነው። ሁለተኛው እንግሊዘኛ መምህር ስለሆንኩኝ፤ እንግሊዘኛ ቋንቋ እችላለሁ፤ እና ሁለት ቋንቋዎችን እችላለሁ ብዙ ጊዜ ግን ቋንቋዎችን ሳንነቅ ወይም አይጠቅመንም በሚል እሳቤ ከዘረኝነት እሳቤ ነፃ ሁነን ቋንቋዎችን ብንለምድ ይጠቅመናል ብዬ አስባለሁ። እንግዲህ ብዙ ቋንቋዎችን መጠየቅ ለብዙ ነገር እንጠቀማለን። እንግዲህ ሰው ቋንቋን በማወቅ ከሞት እስከ መዳን፣ ከሞት እስከ መትረፍ ደረጃ ሊደረስ ይችላል። ምንድነው ቋንቋውን በማወቁ ቋንቋውን በማወቁ እንግዲህ ብዙ ነገር ተጠቃሚ ነው። ለብዙ ነገር ብዙ ሰዎች ጋር ይግባባል፤ ብዙ ነገሮች ጋር ይውላል፤ ብዙ መረጃዎች ያገኛል እናም ከብዙ ነገሮች ይጠበቃል። ከሞት ራሱ እስከ መዳን፤ ድ ለ ድህነቱ ምክንያቱም በዛ ቋንቋ ተገባብቶ እስከ መዳን ሰዎች ምን የሚሉትን ይሰማል ምክንያቱም ቋንቋውን ማወቁና ብዙ ቋንቋዎችን ማወቅ ይጠቅማል ብዬ አስባለሁ። ለጊዜው የምችለው አማርኛና እንግሊዘኛ ነው። በርግጥ አስፋላጊ ናቸው ሁለቱም ኢንተርናሽናል እና ናሽናል ቋንቋ ወይም ሀገራዊ እና አለም አቀፋዊ ቋንቋ ስለሆኑ፤ እነዚህን ማወቁ ይጠቅማል ብዬ አስባለሁ። አመሰግናለሁ! ጨርሻለሁ።

ዜና በመስመር ላይ ታነባለህ የተባለው እኔ ዜና በመስመር ላይ አላነብም ምንድነው? አንዳንድ ነገሮች መልካም ነገሮች ሲኖሩ ወይም መረጃዎች ሲኖሩ። በስልኬ የሆነ ቦታ ቁጭ ብዬ ነው የማነበው እንጂ በመስመር ላይ አላነብም። ምክንያቱም በመስመር ላይ ማንበብ ትንሽ አደጋም አለው። መልካም ጎን እንዳለ ሆኖ መልካም ጎኑ መረጃዎችን ለሰዎች እናደርሳለን። ክፉ ጎኑ ምንድነው? ለኛ አደጋ ውስጥ እንገባለን። ስለዚህ ዜና መስመር ማንበቡ መልካም አይደለም። እኔ እንደዚህ እኔ ራሴ አላነብም። ምክንያቱም ከእነዚህ ሁላ አደጋዎች ለመጠበቅ ሲባል ጨርሻለሁ አመሰግናለሁ

ማስተማር ትችላለ? ለሌሎች ማስተማር ትችላለህ ለተባለው ጥያቄ እንግዲህ አዎ እችላለሁ ለሌሎች ማስተማር እንግዲህ በሙያ መምህር ስለሆንኩ ሌሎችን ማስተማር እችላለሁ። ክላስ ላይ ወይም ክፍል ውስጥ እንግዲህ ተማሪዎችን አስተምራለሁ በያዝኩት ክፍለ ትምህርት ሁለተኛ ደግሞ ሌሎችን ማስተምረው በምክር አስተምራለሁ። ጓደኞች ሊሆን ይችላሉ አካባቢ ሰው ሊሆን ይችላሉ። በምክር ላስተምር እችላለሁ ጎን ለጎን ደግሞ ከትምህርቱ የተገናኘ ነገር ሌሎችን አስተምራለሁ ብዙ ጊዜ አሁን ሌሎችን ሰዎች ማስተማር እወዳለሁኝ በብዙ ነገር በቃ ሰዎችን መምከር መገሰጽ ወደ መልካም ነገር ቀና ማድረግ ደስ ይለኛል ምክንያቱም ሰዎች ወደ መጥፎ ነገር ይሄዱ ዝም ብሎ ከማየት ቆሞ ከማየት ሰዎች ወደ መልካም ነገር እንዲሄዱ መገፋፋት ማስተማር ያለንን ነገር ማሳወቅ መልካም ነው ምክንያቱም ትውልድ ማፍራት ትውልድ መቀየር ትውልድን የነገ ህይወት ብሩህ ማድረግ ስለሆነ ሰዎችን ማስተማር መልካም ነው ብዬ አስባለሁ ከብዙ ነገር ከብዙ በቃ ውድቀት እናድናቸዋለን እኛ በምናስተምራቸው ጊዜ እና ሰዎችን ማስተማር መልካም ነው ብዬ አስባለሁ ዘርፈ ብዙ ጠቀሜታዎች አሉት ሌሎችን ማስተማር በጣም ነው ምወደው ጨርሻለሁ አመሰግናለሁ።

የምትመኘው ስራ ምንድነው? ይላል። እኔ እንግዲህ የምመኘው ስራ ፊትም ተናግሬው ነበር። መማር የምፈልገው ምንድነው ለተባለው ጤና ነው መማር የምፈልገው። ህክምና መማር እፈልጋለሁ። ምክንያቱም የምማርባቸው ነገሮች ህክምና ላይ ወይም ጤና ላይ ብዙ ክፍተት ነገሮች አሉ። እንግዲህ አሁን የሚታዩኝ ነገሮች ምንድን ናቸው? አንደኛው አሁን ብዙ ጊዜ ህክምናው አለም ላይ ሰዎች ከሀኪሞች ይመናጨቃሉ። ህምተኞችን፣ በሽተኞችን፣ ያንገላታሉ ይሳደባሉ። ከወዲያ ወዲህ ያደርጓቸዋል። ያንን በማይበት ጊዜ ብዙ ጊዜ እሸማቀቃለሁ፣ አፍራለሁ። የጤናው ስርዓት እንዴት ብሎ ነው የሚሻሻለው እላለሁ። እና ሁለተኛ ደግሞ አሁን ብዙ ጊዜ የጤናው ስርዓት ላይ ለሰዎች የሚሰሩና የማይሰሩ አሁን ዝም ብሎ አሁን አይ በቃ የማያስፈልጉ ስራዎችን አሁን አሁን የማያስፈልጉ ምሳሌ ላብራቶሪ የሚባል አለ። በቃ ፈልለግ አሁን በቃ እንዴት አድርገን ነው በሽታውን የምናገኝባቸው አሉ። እንደዛ የማያስፈልጉ ነገሮች ላይ ይታዛሉ። መድኃኒቶች ራሱ ያላስፈላጊ መድኃኒቶች ይታዛሉ። ሁለተኛ ደግሞ ብዙ ጊዜ አሁን ሰው ከመብዛቱ የተነሳ የአንዱ ካርድ ወደ አንዱ ካርድ ሊያይና የአንዱ ካርድ መድሃኒት የአንዱ ያላደላውን በሽታ ወደ አንዱ ይገለበጣል። በህክምና ስህተት ምክንያት ብዙ ጊዜ አሁን ኦፕሬሽን ወይም እድሉ ትቀና ክፍል ላይ ብዙ ጊዜ የምንገባበት ጊዜ ብዙ ጊዜ ይሳሳታሉ። አካፋፈት ላይ እዛው ላይ መርፌውን ሁላ በቃ እሱን ሁላ ረስተውት ይወጣሉ። ምንድነው ይሄ አንደኛው የህክምና ስህተት ነው። ሁለተኛ ደግሞ የህክምና በቃ በቃ አመቱ ራሱ ቦታው ለበሽተኞች ይደናገራሉ። እና ይሄን ሁሉ ክፍተት መሸፈን እፈልጋለሁ። እና መማርም ምፈልገው ማወቅም ምፈልገው ህክምናን ነው። ጨርሻለሁ አመሰግናለሁ።

ዛሬ የአየር ሁኔታው እንዴት ነው? የአየር ሁኔታው ዛሬ ሞቃታማ ነው ፀሀያማ ነው እና ተመችቶኛል ጎን ለጎን ግን ያው ምንም ወራቱ ብርዳማ ስለሆነ ትንሽ የተወሰነ ብርድም አለው። ግን እንደዛም ቢሆን ተመችቶኛል የአየር ንብረቱ ሀሪፍ ነው። ከስተዛሬው የአየር ንብረት የአሁን ይሻላል ፀሀያማ አለው። ፀሀያማ ጎን ለጎን ብርድም ቢኖረው ያን ያክል አይጎዳንም። ጨርሻለሁ አመሰግናለሁ

ማታ በምን ሰዓት ትመገባለህ? እንግዲህ ብዙ ጊዜ ይለያያል የምመገባቸው ሰአቶች ብዙ ጊዜ ማታ ማታ የምመገበው ቢያንስ ሁለት ሰዓት እና ከአንድ ሰዓት እስከ ሁለት ሰዓት ባለው ነው እና ግን ይለያያል። አንድ አንድ አንዳንድ ጊዜ በተማሪነት ህይወቴ ምን እንደነበርኩኝ አስራ ሁለት ሰዓት ነው። ብዙ ጊዜ የምመገበው እባ አለበለዛ ደግሞ ማታ ሁለት ሰዓት ነው። ብዙ ጊዜ የምመገበው እና ማታ እንግዲህ ሰዓት ሲለያይ ለቀኑ እንቸገራለን። አሁን አንዳንድ ጊዜ በጊዜ የምንመገብት ሆነ ለቀኑን ልንራብ እንችላለን። የብዙ ሳይሆን በጊዜ ምራብ በጊዜ ምመገብ ከሆነ ማታ ላይ ለቀን እራባለሁ። በማታ ላይ ግን ቆየት የምመገብ ከሆነ ለቀኑ አልቸገርምና። ሁለተኛ ደግሞ ትክክለኛው ሰዓት ማታ ሁለት ሰዓት ነው። እንደ ስራው ጫና እንደ ሁኔታው አድርጌ እኔ ብዙ ሰዓት አንዳንድ ጊዜ አንድ ሰዓትም የምመገብበት አለኝ። አስራ ሁለት ሰዓትም አንድ ጊዜ ደግሞ ሁለት ሰዓት ላይ ነው የምተኛው። ግን ሁለት ሰዓት ላይ ነው ማታ ማታ የምመገበው። ብዙ ጊዜ የምመክረው እኔ ማታ ማታ ሁለት ሰዓት ብንመገብ መልካም ነው ብዬ አስባለሁ። ለሁሉም ነገር እራት ሰዓት ሁለት ሰዓት ነው። ግን በተማሪ ህይወታችን ግን እራት የምንበለው አስራ ሁለት ሰዓት ላይ ነው። ምክንያቱም ለንባቡ ሲባል ይሄን ይመስላል ጨርሻለሁ አመሰግናለሁ

በአደባባይ መናገር ትችላለህ ለተባለው ብዙ ጊዜ እኔ በአደባባይ መናገር ይከብደኛል ይፈ ያስጨንቀኛል ብዙ ጊዜ እኔ አሁን በአደባባይ መናገር የምጠላው ምንድነው? አንደኛ አይናፋር ነኝ። ሰው ፊት መናገር በአደባባይ መናገር ያስፈራኛል። ያስጨነቀኛል ሰዎች ምን ይሉኛል ብዬ እፈራለሁ። ምክንያቱም ሀፍረተ ገጽ የሚባል ነገር አለ። እና ሀፍተዘ የተላበስኩ ስለሆንኩ በአደባባይ መናገር ትንሽ ያስፈራኛል ሰዎች በተሰበሰቡበት መናገር እፈራለሁ። ሁለተኛ ደግሞ በአደባይ መናገር የምጠላበት ምክንያት ለእኛ ራሱ ጉዳት ነው። በብዙ ነገር በብዙ ወንጀል ልንጠረጠር እንችላለን። በአደባባይ መናገር ተሆነ ብዙ ጊዜ ሰው አይን እንገባለን። ሰው መጠቋቆሚያ ነው የምንሆነው። ሰዎች ብዙ ጊዜ ስለኛ ያወራሉ ስለኛ መጥፎ ነገር ያወራሉ። የዛን ሰዓት ያ ነገር እየተጋጋለ እየተጋጋለ ይሄድና ወደ መጥፎ ነገር ይሄዳል። ስለዚህ ባደባባይ መናገር አልችልም ምክንያቱም አንደኛ አንደበት የለኝም። የመናገር ያን ያክል ሁለተኛ ደግሞ አደባባይ መናገር አይናፋር ነኝ እፈራለሁ። ሰዎችን ብዙ ጊዜ ለመናገር አደባባይ ላይ ያስፈራኛል። እና በአደባባይ መናገር አልችልም ጨርሻለሁ አመሰግናለሁ

ምን አይነት ፖርሳ ትጠቀማለህ? ለተባለው እንግዲህ እኔ የምጠቀመው ፖርሳ እንግዲህ ሌዘር ወይም ቆዳ የቆዳ ፖርሳዎችን እጠቀማለሁ። ለምንድነው የቆዳ ፖርሳዎችን የምጠቀመው ብዙ ጊዜ የቆዳ ፖርሳዎች ጠንካራ ናቸው ውሃ አይገባቸውም። ሁለተኛ ደግሞ አስተማማኝ ናቸው። ብርም ለመያዝ ሆነ ብዙ አይነት እቃዎችን ለመያዝ አስተማማኝ ናቸው አይጥሉም ሁለተኛ ደግሞ ጠንካራ ናቸው። ሁለተኛ ደግሞ ውበታቸው ደስ ይላል። ለውበትም ማራኪ ናቸው በእንደዛ አይነት ምክንያት እኔ የምጠቀመው ፖርሳ የቆዳ ወይም ሌዘር ፖርሳዎችን እጠቀማለሁ። በጣም ነው የምወደው አንደኛ ጠንካራ ናቸው ላያያዝ ምቹ ናቸው። ውሃ ነገሮችን አያስገባም ለአደጋ እንዳንጋለጥ ያደርገናል። ብዙ ምክንያት ፖርሳዎችን የምወደው የቆዳ ፖርሳዎችን በጣም ነው የምወደው ጨርሻለሁ አመሰግናለሁ

ባዶ እግር መራመድ ታውቃለህ አዎ ባዶ እግር መራመድ አውቃለሁ። አሁን በልጅነቴ ብዙ ጊዜ እንዲሁም እስከ ሰባተኛ ክፍል ጫማ አልተገዛልኝም ነበር። በባዶ እግር የነበረ መጓዙ እና ባዶ እግር መራመር ለኔ አዲስ አይደለም። እና ብዙ ጊዜ ባዶ እግር መራመድ ብዙ ፈተናዎችን። ያስቀድልናል እግራችን ጠንካራ ነው ሚሆነው ብዬ አስባለሁ። እና እስከ ሰባተኛ ሰባት አመት እስከሚሞላኝ ድረስ ባዶ እግሬን ነው ምጓዘው። ብዙ ጊዜ በቃ እኛ አካባቢ እስከ ሰባት አማት መሆኗን ጫማ ይገዛልንም ነበር። ባዶ እግራችን ነበር ምንጓዘው። እና ባዶ እግር መራመድ ለኔ አዲስ አይደለም። በዶእግሬም መራመድ እችላለሁ እሄዳለሁ ጨርሻለሁ አመሰግናለሁ

የተኛውን የቀኑን ሰዓት ትወዳለህ ለተባለው እኔ እንግዲህ የምወደው የቀኑን ሰዓት ስድስት ሰዓት ወይም ምሳ ሰዓትን እወደዋለሁ የምወድበት ምክንያት ምሳ ሰዓት ጊዜ የምወደው ከጾም ቆይተን ወይም ተርበን ቆይተን የምንበላበት ምሳ ነው። በዚ ሰዓት አንድ በዛም እወደዋለሁ በምግብ ሁኔት ሁለተኛ ደግሞ ስራ ቆይተን ደክሜ ሳበቃ አረፍ የምልበት ሰዓት ስለሆነ በዛ እወደዋለሁ። በሶስተኛ ደግሞ ቤተሰቦቼ ጋር የምገናኝበት ሰዓት ነው። ብዙ ጊዜ ምሳ ሰዓት እንገናኛለን ቤተሰቦች። ስድስት ሰዓት እስከ ስምንት ሰዓት ባለው የቤተሰብ ዝግጅት የቤተሰብ ፕሮግራም ይባላል። እኛ ቤት ብዙ ጊዜ ምሳ ሰዓት ላይ እንገናኛለን ቤተሰቦቼ ጋር ሰብሰብ ብዬ የምወራበት ሰዓት ነው። እና በነዚ ምክንያቶች ምሳ ሰዓትን እምወደው ሰዓት ማለት ስድስት ሰዓት ነው። እና ደግም እምወደው። የሻይ የቡና ሰዓት እሚባል አለ። እኔ በርግጥ ሻይ ነው የምወደው። የሻይ የቡና ሰዓት ቡና የሚጠጣው ቡና ይጠጣል ሻይ የሚጠጣው ሻይ ይጠጣል ወሬ አለ አዋት አለ በቃ ደስ ደስ የሚል። የቤተሰቡ ውይይት ስላለ። በእነዚህ ምክንያቶች የቀኑ ሰዓት እወዳለሁ ቤተሰቦቼ ጋር እወያያለሁ አወራለሁ ዝናናለሁ እደሰታለሁ። ብዙ አጀንዳዎችን እናነሳና እናወራለን። በዚ ሰዓት የቀኑን ሰዓት ነው የምወደው። አመሰግናለሁ ጨርሻለሁ

ወደ ስራ በሰአቱ ትደርሳለህ? አዎ ወደ ስራ በሰአቱ ነው ምደርሰው ምክንያቱም ሰዓት ለኔ ትልቅ ነገር ነው ሰዓትም እንግዲህ እኔ ትልቅ ነገር አድርጌ ያሰብኩት አንድ ጊዜ የፕሌን ቁሬት የፕሌን ትኬት ቆረኩኝና ትኬቱ ሚነሳው ፕሌኑ ሚነሳው አራት ሰዓት ነው ተባለ ከዛ እኔ የሰዓትን ጥቅም አላቅም ነበርና ቀጥታ አራት ሰዓት ነው። አራት ሰዓት ስሄድ እስከምደርስ አራት ሰዓት ተኩል ሆነ። በረራው አለፈኝ በዛ ሰዓት የፕሌንን እንትን በጣም ተቆጮኝ በሰአቱ ተበሳጨሁኝ በዚህ ምክንያት ሰዓትን ትልቅ ነገር አድርጌ ነው ማስበው ከዛ ወዲህ ሰዓት ሲባል ለኔ ትልቅ ነገር ነው እና የስራ ሰዓት ቶሎ ነው ምደርሰው በሰአቱ ምክንያቱም በኔ ቀናት ሌሎች እንዲጉላሉ ስለማልፈልግ ነው ጨርሻለሁ አመሰግናለሁ።

የሞባይል ዳታ ትጠቀማለህ? ለተባለው እንግዲህ የሞባይል ዳታ እጠቀማለሁ። አልፎ አልፎም ቢሆን፤ ግን እኔ በአብዛኛው የምጠቀመው ቅድም እንደ ተናገርኩት እኔ ዋይፋይ ነው የምጠቀመው። ዋይፋይ የምጠቀምበት ምክንያት እንግዲህ በምንድነው ዋይፋይ የምጠቀምባቸው ነገሮች አሉኝ። አሁን የሞባይል የሞባይል ዳታ የምትጠቀመው ብዙ ጊዜ ለምንድነው አልፎ አልፎ ዋይፋይ በሌለባቸው ነገሮች ላይ በዛ በዛ አንዳንድ ነገሮች እጠቀማለሁ፤ ግን በአብዛኛው እኔ የምጠቀመው የሞባይል ዋይፋይ ነው የምጠቀመው። ዳታ የምጠቀመው አልፎ አልፎ ዋይፋ በለለባቸው አካባቢዎች ላይ ነው። ለምንድነው የምትጠቀመው ለአንዳንድ መረጃዎች፤ ለአንዳንድ የሚያስፈልጉ ነገሮች ለነዛ ለነዛ እጠቃዋለሁ። ጨርሻለሁ አመሰግናለሁ።

ሾርባ ትወዳለህ ለተባለው ሾርባ በጣም ነው የምወደው። እንግዲህ ሾርባ መውደድ ብዙ ጠቃሚያዎች አሉት። ሾርባ ማለት እንግዲህ ከስሙ እንደምንጠራረር እንደምንረዳው እንግዲህ ብዙ ቅልቅሎች ነው። እንግዲህ አሁን ቢያንስ ሾርባ የሚዘጋጀው ከሰባት ከአራት ከአምስት በላይ የምግብ እህሎች በአንድ ተጨምረው ነው። እንግዲህ አጃ ሊሆን ይቻላል ስንዴ ገብስ። ቀይ ጤፍ ብዙ ነገሮች ስንዴ በአንድ ሆኖ እንግዲህ የሚዘጋጁበት ነው። እንግዲህ ብዙ ጊዜ አሁን ሾርባ ለ ብዙ ነገሮች ይጠቅማል። ለምን ለምን ይጠቅማል? ስንል ብዙ ጊዜ አሁን አራሶች የሚታረሱት የወለዱት ብዙ ጊዜ በሾርባ ነው። ብዙ ጊዜ አሁን ሰው ሲሰበር ሰው ሲጎዳ በጣም ሲደክም ሲታመም ብዙ ጊዜ ሾርባ ነው የሚቀርብለት ያነቃል ተብሎ ስለሚታሰብ ሰውን ይጠግናል ለተጎዳ ሰው። አዳኝ ነው ደራሽ ነው ፈዋሽ ነው ተብሎ የሚታሰበው ሾርባ። እና ሾርባ ዘርፈ ብዙ ጠቅሜታዎች አሉት። የሚሰራውም ከብዙ ነገሮች ነው ጠቀሜታውም ለብዙ ነገሮች ነው። እና ሾርባ በጣም ነው የምወደው ያበረታል የሰውነት ፈሳሽ ያመጣል ራሱ ይጨምርልናል ያጠነክርናል ብርታትም ሰጪ ነው። ስለዚህ ሾርባን በጣም ነው የምወደው። ጨርሻለሁ አመሰግናለሁ

ስራህን ትወደዋለህ? ስራዬን በደንብ ነው የምወደው አሁን በሙያዬ መምህር ነኝ ስራዬን በጣም ነው የምወደው አከብረዋለሁ። ምንም ደሞዙ ዝቅተኛ ቢሆን እኔ ግን ስራዬን በጣም ነው የምወደው። በስራዬ ታታሪ ነኝ ሰዓት አክባሪ ነኝ ብዬ ነው የማስበው። ለስራዬ ምክንያቱም ስራችንን የምንወደው ተሆነ ስራችን ራሱ ዞሮ ተዛዝሮ ስራችን ይከፍለናል። ስለዚህ እኔ በሙያየ ስራዬን በጣም ነው የምወደው። ስራ ማክበር ተገቢ ነው ስራ ክቡር ነው። ብዬ ነው የማስበው አመሰግናለሁ ጨርሻለሁ

ስራዎችን በቅደም ተከተል ታስቀምጣለህ? አዎ ስራዎችን በቅደም ተከተል አስቀምጣለህ። አሁን ቅድሚያ ምን ጀምረህ ምንድነው የምሰራው? ሁለተኛስ ምንድነው የምትሰራው? በጣም አንገብጋቢው አሁን ላይ ካልሰራሁት ኋላ ማላገኘው ስራ የትኛው ነው? ብዬ በኩል ነገር እምንሰራ ከሆነ ኋላ እማናገኛቸው ስራዎች አሉ። አሁን አንዳንድ ስራዎች በጣም አንገብጋቢ በጣም አስቸኳይ አጣድፈን እምንሰራቸው ስራዎች እና ቀስ ብሎ በርጋታ የሚሰሩ ወይም ቡሃላ የሚሰሩ ስራዎች አሉ። እና ያንን በቅደም ተከተል አድርጌ ነው የምሰራው። አሁን ለምሳሌ በማስተምርበት ጊዜ ቤትም ስራዎችን አሉኝ። እና ቅድሚያ ማንኛው ይቀድማል ማንኛው ላይ በቀር እጎዳለሁ ወይም ያ ነገር ይቀራል ሁላ ላይ አላገኘውም ብዬ አመዛዝናለሁ። መጀመሪያ ያን ያን ካመዛዘንኩ ቡሃላ ቅድሚያ የሚመረጠውን እመርጣለሁኝ። አመሰግናለሁ ይጨርሻለው

ምን ያህል ጊዜ ስብሰባ ታደርጋላችሁ? እንግዲህ የምናደርግበት ስብሰባ እንግዲህ ይለያያል አንዳንዴ ጊዜ ለ ሃያ ደቂቃ የሚያክል ስብሰባ ልናደርግ እንችላለን። በቃ ከምሳ ሰዓት በላይ በቃ ለስድስት ሰዓት ለአምስት ሰዓት ያክል ያክልም ስብሰባ ልናደርግ እንችላለን። ብዙ ጊዜ ስብሰባ መቆየት እንደ አጀንዳው እንደ የዕርሱ ይለያያል። ብዙ ጊዜ አሁን ከሃያ ደቂቃ እስከ አርባ አምሳ ደቂቃ ድረስ ባለው ስብሰባ እናደርጋለን። ምክንያቱም እንደየጉዳዩ አስፈላጊነት እንደ ጉዳዩ ስፋት እንደየእንትኑ ይለያያል። ማነው? ጨርሻለሁ አመሰግናለሁ

ቃልህን ትጠብቃለህ አዎ ቃሌን እጠብቃለሁ በቃሌ ታማኝ ነኝ ብዬ ነው የማስበው። እንደው ብዙ ጊዜ አሁን አንዳንድ ሰው በቃላቸው አይታማንም አሁን አንድ ነገር ይነግሩና ኋላ እኔ ደግሞ ሌላ ነገር ነው የሚነግሩን። እኔ ግን ታማኝ ነኝ ለቃሌ አንድ ነገር ተናገርኩ ተናገርኩ ነው አንድ ነገር ታልኩ አልኩ ነው ለዛ ነገር ታማኝ ነኝ። ብዙ ጊዜ አሁን አንድ ነገር በዚህ ሰዓት ይሄን አደርጋለሁ በዚህ ሰዓት ይሄን አደርጋለሁ። ሳልኩኝ በዛ አደርጋለሁ ምክንያቱም በቃላችን መታመን አለን። ብዙ ጊዜ አሁን በቃላችን ያን ተስፋ አድርጎ የሚጠበቁ ሰዎች ይኖራሉ። አሁን የሆነ ለሆነ ሰው ይሄን ይሄን አደርግልሃለሁ ይሄን ይሄን እንደዛ አደርግልሃለሁ ይሄን እንደዛ አደርግልሃለሁ ስንለው ያንን በቃ ያንን ሰዓት ጠብቆ ተስፋ የሚያደርገን ሰው ይኖራል። ስለዚህ ለቃላችን ታማኝ መሆን አለብን። ለቃላችን ታማኝ ማንሆን ከሆነ ብዙ ችግሮች ይፈጠራሉ። እና ለቃል ታማኝ ነኝ ብዬ አስባለሁ አመሰግናለሁ ጨርሻለሁ

ጊዜዬን በደንብ ታስተዳድራለህ? አዎ ጊዜዬን በደንብ ነው የማስተዳድረው እያንዳንዷ ጊዜው እንግዲህ ጥቅም አላት እያንዳንዷ ጊዜ ዝም ብላ አይደለችም አሁን እኔ ጊዜን በደንብ አስተዳድራለሁ ብዬ ነው የማስበው ምክንያቱም አሁን የቁርስ ሰዓት አለ የምሳ ሰዓት አለ የራት ሰዓት አለ እያንዳንዱ ያንን አስተዳድራለሁ። ትምህርት ቤትም ምሄድበት ሰዓት አለ። ለማስተማር ያን አስቀጥረው ስራ ቦታ የማይሄድበት ልጆች እንትን ለማለትም ቤት አንድ አንድ ስራ ለመስራት እንዝህን ሁሉ በግዜ ማስተዳደር ነው። ጊዜያችን ማስተዳደር ተሆነ። ሁኔታው ዘፈቀደ ይሆናል በዘፈቀደ የሚመራ ነገር ደግሞ ቀጣይነት አይኖረውም። ስለዚህ ጊዜዬን አስተዳድራለሁ አመሰግናለሁ እጨርሻለሁ

ወደ ስራ ምን ልብስ ትለብሳለህ ወደ ስራ በምሄድበት ጊዜ ብዙ ጊዜ የምለብሳቸው ልብሶች ምንድነው ሱፍ ነው የምለብሰው ሱፍ ከነከረባቱ ለብሼ ነው የምሄደው ብዙ ጊዜ ለምንድነው ሲባል ሱፍ መለበስ እንግዲህ ብዙ ነገሮች አሁን በቃ ፕሮቶክላችን መጠበቅ አለብን፣ አለባበሳችን መጠበቅ አለብን፣ ከእኛ አይቶ ትውልዱ ምን ይማራል የሚለውን ማሰብ ስላለብን። እና ብዙ ጊዜ ነው የምለብሰው ሱፍ ነው የምለብሰው እጨርሻለሁ። አመሰግናለሁ።

ዜናውን ከየት ታገኛለህ? ዜና እንግዲህ ከብዙ ነገር ይገኛል ብዙ ጊዜ እኔ የማገኘውን አሁን ከማህበራዊ ሚዲያ አገኛለሁ። ከሰዎች አገኛለሁ ብዙ ጊዜ አሁን ሻይ የሻይ ሰዓትን የምወደው ለምንድነው? በቃ ብዙ ዜናዎችን አገኛለሁ። ብዙ ጊዜ የማገኘው ከጋዜጣ ብዙ ጊዜ ከማንበብ መጽሄቶች አነባለሁኝ ብዙ መጽሐፍቶችን አነባለሁ ሰዎችን ጠጋብዬ እጠይቃለሁኝ ሰዎች የተሰበሰቡ ቦታ መሄድ እይፈልጋሁ። ለምንድነው? ብዙ ዘነ ዜና ብዙ መረጃ አለን በቲቪ ብዙ ጊዜ እከታተላለሁ የእያንዳንዱ ዜና መረጃ አያልፈኝም። ከመረጃ ሰዎች አሉ ራሱን የቻለ ሰዎችም ራሱ ብዙም ሚያውቁ መረጃዎች አሉ። ከእነሱ ጠጋ ብዬ ስለ ዜና ስለ መረጃ አጣራለሁኝ። ምክንያቱም ዜና ይጠቅማል ዜና ማወቅ የሚጠቅመው ምንድነው? አሁን ያለችበት ሁኔታ አገሪቱ ምንድነው የሚለውን አጠናለሁኝ። ሁለተኛ ደግሞ ዜና የሚጠቅመን ለኛ ጥቆማ ይሰጠናል። አሁን ሰዓት ላይ ባለንበት ሙያ ምን እንደተደረገ ምን እንደሆነ ያን ያስተምረናል። ሁለተኛ ነገ ጠዋት አሁን የሆነ ነገር የሆነ ነገር ለማድረግ ብንፈልግ። ያን ዜና ሰምተን ነገማ እንዲህ እንደዚህ ብናደርግ ያዋጣል ብለን እናስባለን። ስለዚህ ዜና መከታተል ጥሩ ነው። ብዬ አስባለሁ። ጨርሻለሁ አመሰግናለሁ።

የስራ ምኞቶችህ ምንድን ናቸው? እንግዲህ የስራ ምኞቶቼ አሁን እንግዲህ በሙያ ምን መምህር ነኝ ብያለሁ እንግዲህ ምኞቶቼ ምን ምንድነው? ትውልዱን በቃ ተቀይሮ ማየት ነው የምፈልገው ሀኪሙም ሀኪሙም የሚሆነው ማህንድስ ማህዲስ የሚሆነው አብራሪው አብራሪ የሚሆነው በቃ ተቀይሮ በእውቀት በአመለካከት በስብእና በሁሉም በአስተሳሰብ ተቀይሮ ማየት እፈልጋለሁ። በቃ ሁሉም ምንድነው አገር ወዳጅ ዜጋ ሆኖ ተማሪውም ሁሉም በቃ በየተሰማራበት ሀገሩን የሚወድ ሀገሩን የሚያገለግል ሆኖ ሳየው። እንዴ ማየት ነው የምፈልገው። እና እንደዛ ሆኖ ሳየው በጣም ነው የምወደው። አመሰግናለሁ ጨርሻለሁ

የጨረቃ ብርሃን ትወዳለህ ይላል? አዎ በጣም ነው የምወደው። ብዙ ጊዜ አሁን የጨረቃ ብርሃን የምወደው ከተኛሁ በኋላ ብዙ ጊዜ ጓደኛዬ ትደውልልኛለች እና ጨረቃዋ ትታይሃለች ትለኛለች። ተኝቼ ከዛ በጣም ታምራለች። ከለሯ ትለኛለች በዛ ሰዓት ወደድኩት ከለሩን በሷ አማካኝነት እና የጨረቃ ብርሃን በጣም ነው የምወደው። ከለሩም ምኑም መልኩም ቀለሙም በጣም ነው ደስ የሚለኝ። ስለዚህ የጨረቃ ብርሃን በጣም ነው የምወደው። አመሰግናለሁ

ከአለቃህ ጋር ግንኙነት እንዴት ነው? ከአለቃዬ ጋር እንግዲህ በጣም ደስ የሚል ግንኙነት ነው ያለን ካላቃችን አሁን ብዙ ጊዜ አሁን። ብዙ መስሪያ ቤት አይተን ቶሎ ነው ብዙ የሚሰራው ቦታዎች ላይ እንግዲህ አላቃ ሲመጣ እንግዲህ አይጥና ዲመት ነው የሚሆኑት አለቃው ሲመጣ እንግዲህ የማይሰራ ስራዎችን ለመስራት ይሞክራል እኛ ጋር ግን እንደዛ አይደለም በጣም የጠበቀ ግንኙነት ነው። ያለን አለቃየ ስለመጣ ሳይሆን የምሰራው አንዲን ስራ እኔ ማድረግ ስላለብኝ ነው የምሰራው። እና አለቃችን ጋር በጣም የጠበቀ ግንኙነት ነው ያለው በየቦታው እንገናኛለን በየቦታው ሻይ ቡና ሁላ አንባባልና አለቃዬ ጋር በጣም ነው የምንዋደደው በጣም በቃ እኔንም ይተማመንብኛል እንደምሰራው ስራውን። አንተ ታለህ በቃ እንደ ሆነህ ትሰራለህ ብሎ ነው የሚያስበው። እሱም እኔም እሱን አልጠብቅም ምክንያቱም በቃ ማድረግ ያለብኝን ነገር አደርጋለሁ። እንጂ እሱ ስለመጣ አደለም አንድ ነገር የማደርገው። እና አለቃችን ጋ ደስ የሚል ግንኙነት ነው ያለው። አመሰግናለሁ

የስራ ልብስ ትለብሳለህ እንዴ በደንብ ነው? የምለብሰው አሁን በሙያዬ መምህር ነኛ የመምህር እንግዲህ የሙያ የስራ ልብሳችን የደንብ ልብሳችን ጋውን ይባላል። ምክንያቱም ጋውን የምንለብሰው አንደኛ የድንብ ልብስ ነው የክብር ልብስ ነው የሙያ ልብስ ነው። እሱ ነው እሱን የምንለብስ በምክንያት አንደኛው የደንብ ልብስ መሆኑ የክብር ልብስ መሆኑ መምህርነታችን የሚታወቅበት በዛ ስለሆነ የደንባችን ልብስ እሱ ነው። ሁለተኛ ደግሞ የምንለብስ በምክንያት ብዙ ጊዜ አሁን እኛ አይታችሁት እንደሆነ ብዙ ጊዜ ጋው ነጭ ነው። ነጭ ሆኖ በምን ምክንያት ብዙ ጊዜ አሁን ቾኮች አሉ። ቾክ በምንጽፍበት ጊዜ ብላክ ወርድ ጋር ይቦልብናል ያ በሚቦልብን ጊዜ። ልብሳችን እንዳይቆሸሽ እኛም እንዳንበከል እሱንም ለመከላከል ጭምር ነው። አሁን እንግዲህ ቾክ ብዙ አሲዲዎች ነገሮች አሉት። ብዙ የሚጎዳ ነገር አለው። በርግጥ መልካም ነገር እያለ ሁሉ ለተማሪዎች ማስተማሪያ ይሆናል። ግን ማስተማሪያ ሆኖ ግን ጎን ለጎን ደግሞ ባሻገር። መልካም ጎን እንዳለው ሁሉ። ሌላ ደግሞ ደካማ ጎኔው ክፉ ጎን ይኖረዋል። ክፉ ጎን ወይም የቾኩ ሞንድን ይቦልብናል በሚቦልብን ጊዜ ጊዜ። እንግዲህ ሰውነታችንን ያበላሸዋል ልብሳችንን ይቆሽሻል ሰውነታችን ሁላ ይመረዛል። ያን ሁላ ለመከላከል ምንድነው በጋውን ነው? ስለዚህ ጋውን እለብሳለሁ። አመሰግናለሁ ጨርሻለሁ

የምትወደው ፊልም ምንድነው? እኔ እንግዲህ አሁን ላይ የሚሰሩ ያሉ ፊልሞች ተከታታይ ፊልሞችን እወዳለሁ አሁን ከምወደው ፊልም ቤቶች ድራማ የሚባል አለ አሁን እንደውም በቅርብ አስራ ሶስተኛ አመቱን እያከበረ ይገኛል ቤቶች ድራማ በጣም የምወደው ፊልም ነው የምወደው ፊልም በምን ምክንያት ነው እሱን የምወደው ተከታታይ ድራማ ነው። እንግዲህ የየእለት ተእለት ህይወታችንን የየእለት ተእለት ውጣ ውረዳችንን በየጊዜው የሚከሰቱ አዳዲስ ነገሮች ሲመጡ መረጃም ነው አንዳንዴ ጊዜ ያዝናናናል ጎን ለጎን ደግሞ በክራት ትምህርትም ከማዝናናትም ባሻገር ትምህርት ሰጭም ነው ስለ ቤተሰብ ህይወት ስለ ተለያየ ትምህርት ሰጭ ነው። ሁለተኛ ደግሞ እለት እለት የሚወጡ ጉዳዮችን በፊልም በድራማ መሰል እያደረገ ያንን ነገር ያስተምረናል እለት እለት የሚመጡ ነገሮችን ያሳውቀናል እንደ መረጃም ልንጠቀምበት እንችላለን ስለዚህ ቤቶች ድራማ በጣም የምወደው ድራማ ማለት ወይም ፊልም እሱ ነው ምክንያቱም አስተማሪ ነው መረጃ ሰጪ ነው አዝናኝ ነው። የየእለት ተእለት ተግባራቶቻችንን የቤታችንን ጉዳጉድ የእያንዳንዱን የህይወት ተሞክሮ የሚያሳይ ስለሆነ ቤቶች ድራማ በጣም ነው የምወደው የምወደው ፊልም እሱ ነው። ጨርሻለሁ አመሰግናለሁ

ወተት ትጠጣለህ እንዴ? በጣም ነው የምጠጣው ወተት በጣም ነው የምወደው እንግዲህ ገበሬ ልጅ ነኝ ብያለሁ እቤት እንግዲህ ከሀብቶች አሉን ፍየሎች አሉን የክፍየልም ህይወት የከብትም ወተት እንግዲህ የላም ወተትም ይጠጣል። ሶስት ላሞች ነው ያሉን ቤት እንግዲህ መአት ፍየሎች ነው ያሉን እና የነዛን ሁላ እጠጣለሁ እንግዲህ አንዳንድ ጊዜ ምን አደርጋለሁ። በልጅነቴ ብዙ ጊዜ አሁን የወለዱ ላሞች ምናምን ካሉ ኩባያ ይዘን ተደብቀን እኔዳለን ልጆች ታለን። ኩባያ ተደብቀን ይዘን እንሂድና እዱር ሁሉ ላሞችን እያለብን ሁላ እንጠጣለን። ወተት ወተት በጣም ያን ያክል ነው የምወደው በጣም ለወተት ያለኝ ፍቅር ያን ያክል ነው። ወተት እንግዲህ የምወድብት ምክንያት ወተት እንግዲህ ብዙ ጠቀሜታዎች አሉት። ወተት እንግዲህ አንደኛ አጥንትን ያሰፋል ገንቢ ነው ያዳብራል ህፃናት አሁን ለህፃናት ብዙ ጊዜ አሁን ይመከራል። ወተት ለምንድነው? አጥንት ያሳፋል ተብሎ ስለሚታሰብ ለኛ ራሱ ጠንካራ ነው ወተት ብቻ ቀጭን ያደርጋል ሰውን ጠንካራ ያደርጋል ተብሎ ይታሰባል። ሁለተኛ ከበሽታ በሽታ እንዳይነካን ይከለክላል ከብዙ በሽታዎች የሚጠብቀው ወታት ነው። ወተት እንግዲህ ከብዙ በሽታዎች። እንትን እንዲል ሁለተኛ ደግሞ ምግብ ነው። አሁን ብዙ ሰው በቲቪ በተለያየ በሽታ ሲጠቃም ወተት ጠጣ ይባላል ለምን? በቃ ወተት ከብዙ በሽታ ስለሚጠብቅ ማለት ነው። በዝበዝ ምክንያት ወተት እጠጣለሁ። አመሰግናለሁ ጨርሻለሁ

የክላውድ ማከማቻ ትጠቀማለህ? ለተባለው የክላውድ ማከማቻ እኔ ብዙ ጊዜ አልጠቀምም እኔ ብዙ ጊዜ ለማቀማይ ለማከማቻ የምጠቀምባቸው ነገሮች ሌሎች ነገሮች ናቸው። አሁን ምሳሌ። ለማከማቻ ብዙ ማከማቻ አለ። አሁን የቆሻሻ ማከማቻ አለ። ሌሎች ማከማቻዎች አሉ። እና እኔም የምቀመጠው በክላውዲ ሳይሆን በሌላ ማከማቻ ነው። እና በክላውድ ማቀመጫ አልጠቀምም። ጨርሻለሁ አመሰግናለሁ

ጠዋት ወይስ ማታ ሰው ነህ? እኔ ብዙ ጊዜ የጠዋት ሰው ነኝ ብዙ ጊዜ አሁን በጠዋት ጧት አስራ አንድ ሰዓት ተኩል ማለዳ ነው የምነሳው። አስራ አንድ ሰዓት ተኩል እነሳለሁኝ በጧት እተጣጠባለሁኝ ሽንት ቤት እደርሳለሁ ሽንት ቤት እጠቀማለሁ እሱን ከጨረስኩ በኋላ ከተጣጠብኩ በኋላ ስፖርት መስራት እጀምራለሁኝ። ስፖርት ከጨረስኩ በኋላ ቤተክርስቲያን እሄዳለሁኝ ጸሎት አደርጋለሁኝ። ጸሎት አድርጌ ከጨረስኩ በኃላ ቁርስ እበላለሁኝ። ቁርስ ከበላሁ በኃላ ወደየእለት ተእለት ተግባሬ እገባለሁኝ። ወደ ስራ ከገባሁኝ ወደ ስራ ስራ እንትን ተለለኝ ደግሞ ወደ ሌላ ተግባር ወደ ሌላ ነገሮች ወደ ክንውኖች እገባለሁኝ እና የጧት ሰው ነኝ ብዬ ነው የማስበው። ነገሮችን በጧት ማድረግ መልካም ነው ብዬ ነው የማስበው። እንግዲህ አሁን ጠዋት ተኝቶ ማርፈድ የስንፍና ምልክት ነው ጠዋት ደግሞ የጠዋት ሰው መሆን በጣም የብርታት የጥንካሬ ተስፋ ያለመቁረጥ ያለ በገርነት ባይነት ስሜት ስለሆነ የጧት ሰው መሆን መልካም ነው። ብዙ ጊዜ እኔ አሁን ደግሞ የማታ ሰው አይደለሁም። የማታ ብዙ ጊዜ አሁን በጊዜ ነው የምተኛው። ያን ያክል ማምሸትም አልፈልግም። ማታ ሁለት ሰዓት ሶስት ሰዓት ሆነ በቃ ተኝቻለሁ። እና እኔ የጠዋት ሰው ነኝ ብዬ ነው የማስበው። የጠዋት ሰው መሆን መልካምና ነው። የጧት ሰው መሆን ንቁ ያደርጋል ብዬ አስባለሁ። የጧት ሰው ነኝ ጨርሻለሁ አመሰግናለሁ

ማታ ከስራ በኋላ ምን ታደርጋለህ? እንግዲህ ማታ ከስራ በኋላ የማደርጋቸው ነገሮች መጀመሪያ ከስራ እንደተመለስኩ በኋላ፣ ቤተክርስቲያን እሄዳለሁ ጸሎት አደርጋለሁ፤ በሰላም አሳድረኝ በሰላም ያዋልከኝ አምላክ ብዬ ፈጣሪዬን አመሰግናለሁ። ያን ከጨረስኩ በኋላ ጸሎት አድርጌ ከጨረስኩ በኋላ ወደ ቤቴም እሄዳለሁ። ወደ ቤቴ ከሄድኩ በኋላ ቤቴ ከመግባቴ በፊት እታጠባለሁኝ። ከታጠብኩ በኋላ ልጆቼን አገኛለሁ፣ ልጆቼን እስማለሁ፣ ባለቤቴን እስማለሁ። ከዛ በኋላ ያን ከጨረስኩ በኋላ የየእለት ተእለት ህይወቴ እንትን አለኝ አጀንዳ አለኝ። በዛ አጀንዳ መሰረት ዛሬ ምን መስራት አለብኝ? ዛሬ ምንድነው የምሰራው? ብዬ እቅዴን አይና በዛ መሰረት ወደ ስራዬ ወደ እቅዴ እገባለሁ ማለት ነው። ማታ ከስራ በኋላ ማለት ነው። ከስራ በኋላ ወደ እቅዴ የምገባው ዛሬ የምሰራቸው ምንድን ናቸው? ብዬ ፈተና ማረም ሊሆን ይችላል፤ የተማሪዎችን ኖቶች ማዘጋጀት የማስተምረውን ማጤን ማንበብ ሊሆን ይችላል። እነዚህ እነዚህን ነው ማታ ብዙ ጊዜ የምሰራው። ሁለተኛ ከእነዚህ ከስራዬ ጎን ለጎን እነዚህን ከሰራው በኋላ ደግሞ ጎን ለጎን ምን እሰራለሁ? የቤት ስራዎችን እሰራለሁ። ቤተሰቦችን ማግዝ እቃ የሚታጠብ ካለ እቃ አጥባለው። ልብስ የሚታጠብ ካለ ልብስ አጥባለው። ጎን ለጎን ቤት የሚጸዳ ከሆ፣ ጎን ለጎን የሚሰሩ ስራዎችን እያንዳንዱን ባለቤቴ ጋር ሆኜ በመሆን ማታ ማታ እንዲህ ስራዎች እሰራለሁ ማለት ነው ጨርሻለሁ አመሰግናለሁ።

"የምታስታውሰው ልዩ በዓል አለ?" አዎ የማስታውሰው ብዙ በዓል አለ። በተለይ ደግሞ ከማስታውሰው ልዩ በዓል ጥምቀት ነው። ጥምቀትን የማስታውስበት ምክንያት ራሱን የቻለ ታሪክ አለው። ታሪኩ ምንድነው አንድ ጊዜ በልጅነቴ ገና ሰባተኛ ክፍል ስምንተኛ ክፍል ሆኜ እንግዲህ በጥምቀት ሎሚ ውርወራ የሚባል ባህል አለ። ሎሚ ውርወራ ማለት ለልጃገረድ ለልጃገረዶች ወንድ ልጆች የሚወዳትን ልጅ ሎም ይወረውራል። በሚወረውርበት ጊዜ አንዱ ሰውዬ እንደዛው ከእኔ በፊት ሎሚ ወረወረ ለዛች ልጅ ቆንጆ ልጅ ናት ወረወረላት ሁለተኛ ደግሞ እኔም ሳላውቅ ለዛች ሊል ወረወርኩላት ሎሚ። ከዛ በምን ሁለቱ ሰው ለአንዲት ልጅ የሚወረውር ከሆነ ሁለቱ ተጋጥመው ሁለታችን ተጋጥመን እንግዲህ ያሸነፈ ነው ያቺን ልጅ የሚወስዳት። ከዛ ሁለታቹ ተጋጠሙ ተባለ። ሰውየው ደግሞ እንዳጋጣሚ ግብዳ ነው ትልቅ ሰው ነውና ና ግጠመው ተባልኩ። አይ አልችልም ብዬ ለሱ ልጅቱን አሰጠሁት። እና ይህንን የማረሳው ልዩ የሆነ በዓል ቢኖረኝ ጥምቀት ነው። ምክንያቱም በዛ ምክንያት በ ናግጠማት ና ግጠመው ይሄን ልጅ እስከመባል ግብ ግብዳ ከአቅሜ በላይ የሆነ ልጅ ስለሆነ ከአቅሜ በላይ ስለሆነ ውሰዳት እስከማለት ደረጃ የደረጃ የደረስኩበት ልዩ በዓሌ ጥምቀት ነው። ማረሳው በዓል እሱ ነው። አመሰግናለሁ ጨርሻ

ምን አይነት ስልክ ትጠቀማለህ? እኔ የምጠቀመው ስልክ እንግዲህ በፊት ጀምሮ በተማሪነት እስከ አሁን ድረስ የምጠቀመው ስልክ ሳምሰንግ ሳምሰንግ በጣም የምወደው ስልክ ነው ከምወደው ስልክ አንዱ ሳምሰንግ ነው የምወደው ስልክ እንግዲህ ሳምሰንግ በምክንያት ነው መስፈርቶቹ አንደኛ ሳምሰንግ በጣም ምቹ ነው ለአጠቃቀም። እስታክ የሚባል ነገር አለ እስታክ ማለት በጣም ማስቸገር በቃ አለመነካካት አለማስቻል። አንደኛ አያደርግም ሁለተኛ ምቹ ነው ቀላል ነው። ዳታ ቆጣቢ ነው። ለአጠቃቀም ምቹ ነው። ጠንካራ ነው በእነዚህ ምክንያት ስ ሳምሰን ስልክ እጠቀማለሁ ማለት ነው። አመሰግናለሁ ጨርሻለሁ።

ገንዘብ ትቆጥባለህ ይላል? አዎ ገንዘብ እቆጥባለሁ ይሰጠኛል ብሎ ከሰጠ ቆጥቦ የበላ በለጠ የሚባል አባባል አለና ገንዘብ መቆጠብ በጣም ነው የምወደው። ምክንያቱም ሰው በምናገኝ ሰዓት ከደሞዛችን ወይም በምናገኝ ሰዓት ያችን ነገር መቆጠብ አለብን። ያን ነገር ከቆጠብነው በኋላ በችግራችን ሰዓት በምንቸገር ከእጃችን በምናጣ ሰዓት አንቸገርም ያቺ የቆጠብናትን ነገር እንጠቀማለን። ብዙ ሰዎች የሚቸገሩት በምንድነው? በሚያገኙት ሰዓት አያውቁበትም ወይም አይቆጥቡም ያጠፋሉ እንደፈለጉ ሀሳባቸውን እንደፈቀደ እንደፈለጉ ያደርጋሉ በኋላ በችግር ሰዓት የሚያነሱት ገንዘብ ያጣሉ የሚያደርጉት ሁሉ ይጠፋባቸዋል። ቁጣንባሩ ሁሉ ይጠፋባቸዋል በዚህ ሰዓት ይጨነቃሉ ይሰደዳሉ ሰው እስከመጠየቅ ሰው እስከመለመን። ሰው በቃ እስከ ሰው ጉልበት እስከመውደቅ ደረጃ ይደርሳሉ። በምን ገንዘብ በማጣት ባለመቆጠባቸው ምክንያት። እኔ ደግሞ ለዚህ አንቱ የተባልኩ ነኝ። በገንዘብ አቆጣጠብ ምክንያት በፊት በልጅነቴ ጀምሮ ቤተሰብ ከሚሰጡኝ ገንዘብ እራሱ እያቀናነስኩ አጠራቅማለሁ። እቆጥባለሁ አሁንም ቢሆን ከደሞዜ እየከፈልኩ አጠራቅማለሁ። ምክንያቱም ገንዘብ መቆጠብ ብዙ ጠቀሜታዎች ስላሉት ማለት ነው። አመስግናለሁ ጨርሻለሁ

እንደገና ጥቅም ላይ ማዋል ታደርጋለህ? አዎ ጥቅም አደርጋለሁ ብዙ ጊዜ እንደተናገርኩት ብዙ ጊዜ ስልኮች ሬድዮዎች ቴሌቪዥን እንደዚህ አይነት ነገሮች መጠጋገን እወዳለሁ እወዳለሁና። ያ የተበላሸን ነገር እንደገና ጥቅም ላይ አውለዋለሁ እንደገና ያን ነገር በመስራት ከተበላሸበት ወደበፊት ወደነበረበት ሲሰራ ወደነበረበት መመለስ ጥበቡ አለኝ ችሎታው አለኝ። እና እንደዚህ አይነት ነገሮች ብዙ ጊዜ እሰራለሁ እንደገና ጥቅም ላይ እንዲውል አደርገዋለሁ ያንም ምንድነው? ብልሽቱን ውስጡን ፈትቼ በማየት የተበላሸውን ነገር በማየት የሚጨመር እቃ ካለ በመጨመር የሚስተካከል ነገር በማስተካከል እንደገና ጥቅም ላይ እንዲውል አደርገዋለሁ ማለት ነው። ጨርሻለሁ አመሰግናለሁ።

ስንት ኢሜል ትልካለህ? ለተባለው እንግዲህ። እኔ ብዙ ኢሜሎችን እልካለሁ ከእነዚህ ውስጥ ከምልካቸው ኢሜሎች እኔ ሶስት ኢሜሎችን እልካለሁ ሶስቱም ኢሜሎች እያንዳንዳቸው እንግዲህ አገልግሎቶች አሉት። አንዳንዶቹ መረጃ ለመለዋወጥ የምትጠቀምባቸው ናቸው። አንዳንዶቹ ደግሞ ለሌላ አገልግሎት የምትጠቀምባቸው ናቸው። እና እንደዚህ እያረኩኝ ሶስት ኢሜሮችን እለዋወጣለሁ ማለት አመሰግናለሁ ጨርሼ

ማሰላሰል ታደርጋለህ አዎ በጣም ነው የማሰላስለው ብዙ ጊዜ ነው። አሁን ተኝቼ ከሁለት ሰዓት ከአንድ ሰዓት ያላነሰ አሰላስላለሁ ነገሮችን ውሎዬን ሳደርጋቸው የነገበ የነበሩ ነገሮችን በጣም በማሰላሰል ነው። ጊዜዬንም የምፈጀው ይህንን እንዴት ላድርገው ያንዴን ነው ያንዴዝነው ያይዴዝነው ያልኩኝ በጣም ነው የማሰላስለው። ሀብታት አለው በቃ። ነገሮችን ምክንያቱም ያን ነገር እንዴት ቢሆን ይሻላል? እንደዚህ ቢሆን ጉዳት አለው እንደዚህ ቢሆን መልካም ነገር አሉ። የእያንዳንዱን ነገር ክፉ መልካም እኮ ነው እያልኩኝ የእያንዳንዱን ነገሮች አሰላስላለሁ ምክንያቱም ማሰላሰል ይጠቅማል። ከብዙ ነገር ስለዚህ ብዙዎች ነገሮችን አሰላስላለሁ ማለት ነው። አሰላስላለሁ በየጊዜው ነው የማደርገው አመሰግናለሁ ጨርሻለሁ

የስራ እድገት እየፈለክ ነው አዎ የስራ እድገት እየፈለኩ ነው አሁን ሁለተኛ ዲግሪዬን እራሱ በመምህርነት እየተማርኩ ነው ምንድነው የስራ እድገት የምፈልገው? ከፍ ወደ በቃ ከፍተኛ ትምህርት ተቋማት ሄጄ ማስተማር እፈልጋለሁ። ወይም የትምህርት ቤቱ ርዕስ መምህር መሆን እፈልጋለሁ እና የስራ እድገት እፈልጋለሁ። ምክንያቱም የስራ እድገት ምፈልገው ምንድነው? ወገኔን ከፍ ባለ ስልጣን ከፍ ባለ የስራ ቋቋም ላይ ሆኜ ማገልገል ስለምፈልግ ነው። ለምንድነው? ብዙ ጊዜ አሁን ታች ላይ በምንሆንበት ጊዜ ታዛዥ ነው የምንሆነው እንጂ ምንም ነገር ማድረግ አንችልም ምንም ነገር በእኛ ውሳኔ የምንወስናቸው ውሳኔዎች የሉም። ውሳኔው በላይ ነው። ግን እላይ ከፍ ያለ እድገት የምናገኝበት ጊዜ ግን ውሳኔዎች በእኛ ናቸው። እያንዳንዱ ውሳኔ መወሰን ማስተካከል ማደረግ ስለምንችል የስራ እድገት እፈልጋለሁ ማለት ነው። እነዛን ውሳኔዎችን ለማስተናገድ ሲባል እና አመሰግራለሁ እጨርሻለሁ።

ገመድ መጠቀም ታውቃለህ አዎ ወደ ደንብ ነው የማውቀው እኔ አሁን የገብሬ ልጅ ነው ብያለሁ ገመድ መጠቀም በጣም ነው የማውቀው። አሁን በልጅነታችን እንጨት በምናስርበት በምናሰብርበት ጊዜ በገመድ ነው እንግዲህ የምንጠቀመው። በገመድ እንጨቱን በድንበ አርገን እናስራዋለን ከዛ ተሸክመን እንመጣለን። ሁለተኛ ደግሞ አሁን ብዙ ጊዜ ሳር በምን እናጭዳለን ድርቁን እናጭዳለን ያንን ተሸክመን አስረን የምንመጣው በገመድ ነው። ሁለተኛ ደግሞ አሁን ለከብቶች ገለባ ምናምን የሚባል አለ የብቶች ምግብ ያንን ራሱ በገመድ አስረን ነው የምንመጣው። ብዙ ጊዜ አሁን ከብቶች በሚወቀጡበት በሚተረዱበት ጊዜ በገመድ ነው አስራን የምንጥላቸው የምናርዳቸው። ገመድ ተሌለ ዋጋም የለው። ገመድ ሁለተኛ ደግሞ ገጠር ቦታ የገጠር ቤት አሁን የጎጆ ቤት የሚሰራው ገመድ አማካኝነት ነው። በገመድ አማካኝነት የሚታሰረው ገመድ ተሌለ ማሰር አንችልም። እና ገመድ መጠቀም በደንብ ነው የምችለው። ብዙ ቦታ የሚያስጠቅሙ ነገሮች ስላሉ አሁን ለምሳሌ አጎበር አጎበር ብዙ ጊዜ እንጠቀማለን። አሁን ለትንኝ ለቢምቢ ሲባል እና ያንን የምናስራውላ በገመድ ነው። ገመድ ብዙ ጊዜ አሁን ለእንጨት ማሰሪያ ይሆናል። ዛፍ አሁን ስንቆርጥ ገጠር ቦታ ላይ አሁን በገመዱ ነው የምንጎትተው። በገመዱ አስረን በገመዱ ተጠቅመን ገመድ መጠቀም እችላለሁ። ለብዙ ነገር ገመድ ይጠቅመናል። ገጠር ቦታ ላይ ከተማ ቦታም ቢሆን ገመድ ለብዙ ነገር ይጠቅማል ማለት ነው። አመሰግናለሁ ጨርሻለሁ

አዲስ አመትን እንዴት ታከብራለህ? አዲስ አመትን እንግዲህ የማከብረው በጣም ደስ በሚል ሁኔታ ነው የማከብረው ምክንያቱም ማከርብ በየማከብርበት ምክንያት አዲስ አመት አዲስ ዘመን አዲስ ጊዜ አዲስ የስራ ዘመን አዲስ የልምድ ዘመን ነው ስለሚባል አዲስ አመትን በጣም ደስ በሚል ሁኔታ ነው የማከብረው። እንግዲህ ከአሮጌ ወደ አዲሱ አመት እንግዲህ አዲስ አመት እንግዲህ የብዙ ተስፋ ነው አዲስ አመት ያላገባም አግብቶ በአዲስ አመት እንግዲህ ስራም ያልገባ ገብቶ ይባላል እንግዲህ በአዲስ አመት እንግዲህ አዲስ አሰራር አዲስ ነገር እንጠብቃለን ተብሎ ነው የምታሰበው። እና አዲስ አመትን ደስ በሚል ነው የማከብረው የማከብርበት ምክንያት ቤተሰብ ጋር እሄዳለው ቤተሰብ እንግዲህ በግ ይታረዳል ዶሮ ይታረዳል በአዲስ አመት ደግሞ ጥቁር በግ ወይም ጥቁር ዶሮ አይታረድም። ምክንያቱም አዲስ አመት አዲስ ብርሃን ብርሃን ይፍካልን ስለሚባል እንቁጣጣሽ ነው ስለሚባል ፍክት ያለ ነገር ነጭ ነገር ነው የሚተረደው። እንጂ ጥቁር በሬ ጥቁር በሬ በግ ጥቁር ዶሮ አይታረድም። ለአዲስ አመት ምክንያቱም ባህሉን የሚገልጸው ጥቁር ነገር አይደለም ምክንያቱም አዲስ ነገር ነው የምንጠብቀው። ስለዚህ ነጭ ነገር ነው ከዛ ይታረድልኛል ያን ደስ በሚል ከከተማ ቦታ ደግሞ ዘይት ይዤ እሄዳለሁኝ። ሽንኩርት ይዤ እሄዳለሁ ለቤተሰቦቼ ደግሞ የባህል ልብስ ገዝቼ እሄዳለሁኝ ለአባቴም ለእኔም ጋቢም እሰጣለሁ ለአዲስ አመት አዲስ አመት ስጦታዎች አሉ። በእንደዚህ ሁኔታ አዲስ አመትን አከብራለሁ ማለት ነው። አመሰግናለሁ ጨርሻለሁ

ማዕድን ትጠቀማለህ አዎ ማዕድን እጠቀማለሁ የምጠቀመው እንግዲህ አንደኛው ወርቅ ነው። ወርቅ ማዕድን እንግዲህ አካባቢያችን የወርቅ ቦታ ነውና ወርቅ ብዙ ጊዜ እንትን ይላል ይቆፈራል ኦፓል ይባላል። ያንን የሚቆፈረው እንዴት ነው? ብዙ ይደራጃል እኔም አለሁበት አስተባባሪ ነኝ። ያንን ደራጅ እናወጣና የሆነ ቦታ እናስረክባለን እና እንደዚያ እያደረግን ማዕድኖችን እንጠቀማለን ማለት ነው። እመሰግናለሁ ጨርሻለሁ

በቀን ስንት ሰዓት ስልክ ትጠቀማለህ? እኔ እንግዲህ እንዲህ እያስፈላጊነቱ ነው ብዙ ጊዜ አሁን? ምንድነው እያስፈላጊነቱ እንጠቀማለን አሁን ብዙ ጊዜ ክላስ ሆኜ ብዙ ጊዜ ስልክ አልጠቀምም። ከዛ ውጪ ደግሞ አሁን ክፍል ሆኘ አሁን ተማሪዎችን ያስተማርኩኝ ብዙም ስልክ አልተጠቀምም። ከዛ ውጪ ግን ባለው አጋጣሚ እጠቀማለሁ። እና በቀን ቢያንስ ለአራት ለአምስት አራት ስልክ እጠቀማለሁ እንግዲህ እንዲያስፈልግ ነው? እንዴ የሚጠቅመኝ። እንደ ሁኔታው አጋጣሚነት ማለት ነው። ጨርሻለሁ አመሰግናለሁ

ልብስ ምን ያህል ጊዜ ታጥባለህ? እንግዲህ ልብስ የማጥበው እንግዲህ እንዲያስፈልግ የሆኑት ነው። ብዙ ጊዜ ቶሎ የሚቆሽሽብኝ ቶሎ ልብስም ቶሎ ላጥብ ይችላሉ ግን ብዙ ጊዜ አሁን በሳምንት አንድ ጊዜ ሁለት ጊዜ ነው። የማጣው ልብስ እንዴ እያስፈላጊነቱ አሁን ብዙ ጊዜ ተቆሸሸብኝ ቶሎ ቶሎ ላጥብ እችላለሁ ቶሎ ታልቆሸም ደግሞ ልቆይ እችላለሁ። ግን ብዙ ጊዜ በሳምንት አንድ ጊዜ ሁለት ጊዜ አጥባለሁኝ። በተለይ ጊዜ አንድ አንድ ጊዜ ነው በሳምንት አንድ ጊዜ ነው የማጥበው። እና ልብስ ማጠብ ያስፈልጋል ጽዳትን መጠበቅ ያስፈልጋል። ብዙ ጊዜ አሁን ታይፈስ የሚመጣው ምንድነው? ልብስ ባለመጠበቅ ብዙ በሽታዎች ብዙ ወረረሽኝ ሞይ ተስቦ ምናምን የሚባሉ በሽታዎች አሉ። እነዛ ሁሉም ምንም ምን እንዲህ ነው ጽዳትን ባለመጠበቅ ራስን ባለመጠበቅ ነው የሚወጡት። እና ጽዳትን መጠበቅ ልብስን ማጠበቅ ራስም መታጠብ ራስም ማጽዳት። ጫማ ካልስ ካለ እያንዳንዱ ልብሳችንን መታጠብ እያንዳንዱ ፀጉርን መቆረጥ ቶሎ ጥፍርን መቆረጥ ንጽህና መጠቀም መጠበቅ ጥሩ ነው። ብዬ አስባለሁ ምክንያቱም ለእያንዳንዱ በሽታ ለመከላከል ቅድሚያ ራስን ንጽህና መጠበቅ ነው። ንጽህናችን የማትጠብቅ ተሆነ ብዙ በሽታ ብዙ አብሮ ተያያዥ ነገሮች ስለዚህ እንደዛ አድርጎ ራስህን መጠበቅ ያስፈልጋል ብዬ አስባለሁ። አመሰግናለሁ ጨርሻለሁ።

በልጅነቴ የምትወደው ጨዋታ ምን ነበር? በልጅነቴ የምወደው ጨዋታ ቢኖረኝ ኳስ ነው እግር ኳስ በጣም ነው የምወደው በልጅነቴ። በልጅነታችን እንግዲህ ሜዳ ላይ ኳስ የጨርቅ ኳስ የሚባል አለ። በልጅነታችን በጨርቅ እንሰፋና በልጅነታችን በቃ ስንፈነጥዝ ስንጫወት ወለን ስንቦርቁ ውለን ማታ ነው የምንገባው። በጣም የጨርቅ ኳስ እንሰራና ኳስ በጣም የምወደው ነው። አሁን ድረስ ራሱ ኳስ አያለው ቢልጫወትም ጎን በጎን የውጭ ጨዋታዎች ሲኖሩ እከታተላለሁ። ምክንያቱም የልጅነት ፍቅር ስላለ የኳስ ጨዋታ በጣም ስለምወድ በዛ ምክንያት ማለት ነው። ስለዚህ የልጅነት የምወደው ጨዋታ ኳስ ጨዋታ ነው ጨርሻለሁ። አመሰግናለሁ

በብዙ ህዝብ መካከል መሆን ታመቻቸህ ይላል እንግዲህ በብዙ ህዝብ መካከል መሆን ብዙ ጊዜ አይን አፋር ነው ብያለሁ አይን አፋር ነኝ ብያለሁ። እና አልወድም። ብዙ ጊዜ እንግዲህ ሰው መካከል ሰው ህዝብ ህዝብ መካከል መሆን በጣም ነው የምፈራው። ለመናገር ሁሉ እንቀጠቀጣለሁ ላብ ላብ ነው የሚለኝ ይጨንቀኛል እንቀጠቀጣለሁ እና በጣም ነው የሚከብደኝ። ህዝብ ፊት መነጋገር መናገር እና አልችልም አልወድም። ጨርሻለሁ አመሰግናለሁ

የምትወደው መተግበሪያ ምንድነው? እኔ የምወደው መተግበሪያ ምንድነው ጎግል ነው። ብዙ ጊዜ አሁን ጎግል ብዙ አሁን መረጃዎችን እያንዳንዱ እውቀቶችን ጠቃሚ ጠቃሚ መረጃዎችን የሚቀመጥበት ጎግል ስለሆነ። አሁን ከነዛ እንግዲህ ብዙ ነገሮችን ሰርች አድርገን እናነባለን ብዙ ነገሮችን በቃ ፈልግ ብለን እናገኛለን። እና የምወደው መተግበሪያ ጎግል እንደ ጎግል የምወደው ነገር የለኝም ጨርሻለሁ አመስግናለሁ

እሳት ለማነድ ምን ትጠቀማለህ? እሳት ለማነድ እንግዲህ የምጠቀምባቸው ነገሮች አሉ አንደኛው እንጨት ያስፈልጋል ሁለተኛው ቀጫጭን እንጨት ወይም ጭሮሮ ያስፈልጋል ሶስተኛው ቅጠል ያስፈልጋል አራተኛው ዋናው እሳት የሚለኩስበትበት ክብሪት ያስፈልጋል በነዚሀ አማካኝነት ነው። እንግዲህ የምጠቀመው እሳት። ለማነድ የምንጠቀምባቸው ነገሮች እነዚህን በማድረግ መጀመሪያ ትላልቅ እንጨቱን እናደርጋለን ከዛ ጭራሮ እናደርጋለን ቅጠሉን እናደርጋለን ቅጠሉን በምንለኩትበት ጊዜ በክብሪቱ መጀመሪያ ቅጠሉ ይባላል ቅጠሉ ከተቃጠለ በኋላ ወደ ቀጫጭን እንጨት ይሄዳል ቀጫጭኑ እንጨት እየተባላ እንዳለ ወፋፍራሙም እንጨት ጎን ለጎን እየተበላ ይሄዳል በዚህ ሰዓት እሳቱ ይነዳል ማለት ነው። በዚህ መሰረት ነው እሳት የሚነደው ማለት ነው። ጨርሻለሁ አመሰግናለሁ

በእጅ መሸመን ታውቃለህ ለተባለው አዎ አውቃለሁ በልጅነቴ አባቴ ሸማኔ ነበርና ገበሬ ነው ግን ጎን ለጎን ደግሞ ይሸምናል እና በሚሸምንበት ሰዓት ብዙ ነገሮችን ያስተምረኛል እና ሽመና ጥበብ ነው ለካ ኢትዮጵያውያን ጥበብ አላቸው ብዙ ነገር ባህል አላቸው ምንለው ተወዱ አይደለምና ሽመና ጥበብ ነው ብዙ ጊዜ አሁን ሸረሪት እንደምትሰራው ነው ሽማና ልክ እንደዛ እንደምወረውረው የእንዳንዱን አባቴ እጄን እየያዘኝ እንደዚህ እየያዘኝ እያለ አስተምሮኝ ነበርና ብዙ ነገሮችን አውቄያለሁ በሽመና ሽመና አሰራሩ ልክ እንዴ ሸረሪት ነው በቃ አሁን የተፈጥሮ ሸረሪት እኔ አሰራር እንድር እንደምሰራ ልክ እንደዛ ነው። አሁን የሽመና ስራ እና ጥበብ ነው ባህላዊ ልብሶች ጋቢዎች ነጠላዎች ብዙ ጊዜ አሁን ልብሶች ራሱ የሚሰሩት በሽመና ነው። እና በሽመና በጣም ነው የሚጠቅመው አውቃለሁም መሸመንም አመሰግናለሁ ጨርሻለሁ

ኮፍያ ማድረግ ትወዳለህ? አዎ እወዳለሁ ኮፍያ ማድረግ በጣም ነው የምወደው። አሁን ብዙ ጊዜ የኛ አካባቢ ቀዝቃዛ ነው ብያችኋለሁ። እና ቀዝቃዛ ቦታ ስለሆነ ብርዳማ ስለሆነ ብዙ ጊዜ ኮፍያ ነው የምናደርገው። አሁን ጥዋት ጥዋት ማታ ማታ ብዙ ጊዜ ኮፍያ አድርገን ነው ብዙ ጊዜ የምንቀሳቀሰው። ምክንያቱም ያለው ኮፍያ። ብርዱ አይቻልም በጣም ይከበዳል ጆሮአችን ሁላ እስከሚጮህ ነው። ብርዱ የሚመታን እና። ኮፍያ ነው እንደነዚህ አይነቱን ምንድነው? እና ኮፍያ አደርጋለሁ። አመሰግናለሁ ጨርሻለሁ።

ግጭቶችን ማስተካከል ትችላለህ? አዎ አስተካክላለሁ ግጭቶችን ማስተካክለው እንዴት ነው? ብዙ ጊዜ አሁን ሁለት ሰዎች በሚጋጩበት ጊዜ። መጀመሪያ እያንዳንዱን ለየበቻ አናግራለሁ። እንዴት ነው የማናግረው? ምንድነው ችግርህ፣ ምንድነው ያደረገህ፣ ምንድነው የምትፈልገው ብዬ አናግራለሁ። ለብቻ ያኛውንም እንደዛው ምንድነው ችግር ምንድነው ብዬ በደንብ አስረዳለሁ። ከዛ የሁለቱንም ፀባይ ለየብቻ እመክራቸዋለሁ የዛኛዋን ሰውዬ ደካማ ጎን ይሄ ይሄ ነው ብዙ ብትታገሰው መልካም ነው። ይሄኛውን ሰውዬ በዚህ ደግሞ በዚህ በዚህ በዚህ ደካማ ነው። ስለዚህ በዚህ ብትታገሰው ያኛውን ደግሞ መልካም ጎን መንገር አለብኝ። ይሄ መልካም ጎኖች አሉ እነዚህ ብትጠቀመው ይሄ የመልካም ጎኖች አሉ። እኔን ብትጠቀመው ወይ ደግሞ ያኛውን እነግራለሁ። እና መልካም እና ደካማ ጎኖችን ለይተው አውቀው በነዛ መሰረት እንዲጠቀሙ አደርጋለሁኝ። ከዛም በደካማ ጎኖቹ እንዲያይጫኗቸው በደካማ ጎኖቹ ቢያጠፉ ራሱ ይቅር እንዲሏቸው ምክንያቱም ደካማ ጎን ናቸው። አበዛኛው ጉዳይ ላይ ብዬ ሁለቱን ለየብቻ አስማማለሁ። ከስማማው በኋላ ሁለቱንም ባንን አድርጌ አስታርቃቸዋለሁ፣ እመክራለሁ ስለሁለቱም ደካማ ጎን ስለሁለቱም መልካም አጎን በአጠገባቸው ፊት ለፊታቸው አወራቸውና ሁለታቸውም ተከባብረው ተቻችለው እንዲኖሩ አደርጋለሁ። እና ግጭቶችን በዚህ መንገድ አድርጌ ማስተካከል እችላለሁ ማለት ነው። ሁለተኛ ደግሞ አንዳንዶቹን ነገሮች በይቅርታ ባላየም አልፋለሁ። ባለማየት አንዳንድ ወጎች እየጠፉም ግን ባላየ ማጥፈ በመተው በቃ በይቅርታ ማለፍ እንደዛ እያደረኩኝ ግጭቶችን ማስተካከል እችላለሁ። ጨርሻለሁ አመሰግናለሁ።

ድንጋይ ስብሰባ ታደርጋለህ? አዎ ድንጋይ እሰበስባለሁ ምክንያቱም የማደርግበት ምክንያት ለብዙ ጥቅሞች ነው። አሁን ብዙ ጊዜ ባለፈ አሁን ቤት በምንሰራበት ጊዜ ገጠር ቦታ ላይ ሆነን። ድንጋዮችን እንሰበስብና ኩረት የሚባል ነገር አለ። ዙሪያውን ቤቱን መሙላት በድንጋይ እንሞራለን። ኩረት ሁለተኛ ደግሞ ኩረት ከሞላን በኋላ ዙሪያውን ደግሞ ግንብ የሚባል ነገር አለ ግንብ ለመገንቢያ ተብሎ ዙሪያውን ድንጋይ ይደረደራል። ሁለተኛ ለመቀመጫ ተብሎ የከብቶች ምግብ መስሪያ። ለብዙ ነገር ካም መስሪያ ጎርፍ መከላከያ። ለፍየሎች ለዶሮ ማደሪያ ተብሎ ብዙ ጊዜ ድንጋዮችን እንሰበስባለን። ከሩቅ ቦታዎች ከዚያ ያንን ድንጋይ ሰብስበን ለጥቅም ነገር ነው የምናውለው ማለት ነው። በዚህ መንገድ ድንጋዮችን እሰበስባለሁ ማለት ነው። ጨርሻለሁ አመሰግናለሁ

በመስኮት ጎን መቀመጥ ትወዳለህ ለተባለው ትምህርት ቤት አኳያ ብዙ ጊዜ አሁን በምቀመጥበት ሰዓት ብዙ ጊዜ የምቀመጠው መስኮት ዳር ነው። ለምንድነው? ብዙ ጊዜ በመስኮት አካባቢ የሚመጣ አየር ደስ ይለኛል ነፋሻ ነው። እንቅልፍ እንዳይወስደኝ ትምህርት ቤት ላይ ነቃ ብዬ ትምህርቴን እንዲከታተል ስለሚያደርገኝ። በመስኮት አካባቢ መቀመጥ ደስ ይለኛል። ስብሰባ ቦታ ላይ ራሱ ሲሆን በመስኮት አካባቢ መቀመጥ እወዳለሁ። ለምንድነው? ነፋሻ የሚሆን ሰዓት። በቃ ነቅተን ስብሰባውን እንድንከታተል እንቅልፍ እንዳይወስደን ንቁ እንድንሆን አየር እንዲገባልን ስለሚያደርግ። በመስኮት ጎን መቀመጥ እወዳለሁ። ምክንያቱም ቀዝቀዝ ያለ አየር ምቹ ያልታፈነ የነፃ አየር እናገኛለን። ውስጥ በምንሆንበት ጊዜ የታፈነ አየር ይሆኗል ብዙ ጊዜ ለመተንፈስ ሁሉ እንቸገራለን እንጨነቃለን። ስለዚህ በመስኮት ጎን መቀመጥ በጣም ነው የምወደው ማለት ነው። ጨርሻለሁ አመሰግናለሁ

የስራ አሰራሮችን ትከተላለህ ለተባለው እንግዲህ የስራ አሰራሮችን እከተላለሁ አዎ የስራ አሰራር እንግዲህ ራሱን የቻለ አሰራር አሰራር አለው። መጀመሪያ የስራ መግባሮች አሉ የስራ ምግባሮች አንደኛው ቅንነት ታማኝነት ሀቀኝነት። ሀላፊነት የሚባል ነገሮች አሉ ተጠያቂነት እነዝህን ማክበር ሊሆን ይችላል። ሁለተኛው ደግሞ በጊዜም በሰአት መገኘት ራሱ አንደኛው የስራ አሰራር ነው። ሁለተኛው ደግሞ እነዚህን ካከበርን ሰዓት ካከበርን በኋላ ወደ ሶስተኛው የምንሄደው ምንድነው? እ ስራው አሰራር ጠዋት እንግዲህ ይሄን ያክል ሰዓት ተነስቶ በዚህ ሰዓት ስራዎችን መጀመር እንደዚህ እንደዚህ ማድረግ በዚህ ሰዓት መውጣት የሚባሉ የስራ አሰራሮች አሉ። እና የስራ አሰራሮችን እከተላለሁ። አንደኛው ስነ ምግባር ስለሆነ ማለት ነው። እና የስራ አሰራሮችን ተከትዬ ነው የምሰራው።

ላፕቶፕ አለህ? አዎ አለኝ ላፕቶፕ ላፕቶፕ እንግዲህ ብዙ ጠቃሜታዎች አሉት። እንግዲህ መምህር ነኝ እንግዲህ ከመምህር አንደኛ ለማስተማሪያነት እጠቀምበታለሁ። ሁለተኛ ደግሞ ብዙ ነገሮችን የሚነበቡ ነገሮችን አወርድበታለሁኝ። ለተማሪዎች ኖት አዘጋጃለሁ። በዛ የተማሪዎችን እያንዳንዱ ውጤት ምንም የምሰራው በዛ ነው ግሬድ ሪፖርት እያንዳንዱ ነገር የሚሰሩ በላፕቶፕ ነው። ብዙ ምጠቅሙ ነገሮችንም ከዛ አወርዳለሁ ሚነበቡም ሆነ መረጃ ጊዜያዊ መረጃዎችን። አሁን ላይ ያለንበትም ሁኔታ ያን በላፕቶፕ ነው። እንግዲህ በላፕቶፕ እንግዲህ ብዙ ቴክኖሎጂዎችን ማወቅ ይቻላል። እና ላፕቶፕ በጣም ዘርፈ ብዙ ጠቀሜታዎች ነው ያላቸው ናቸው አሉኝ እና እጠቀማለሁም አለኝም ማለት ነው። አመሰግናለሁ ጨርሻለሁ

ጢም ታቆያለህ አዎ ጢም በጣም ነው የማቆየው እንደ ጢም የምወደው ነገር የለኝም። ጢም የሌለው ወንድ ሴት መስሎ ነው የሚታየኝ ሴትና ጺም የሌለው ወንድ ለይቼ አላየውም። እና ጺም በጣም ነው የማቆየው ጺም በጣም ነው የምወደው ጺም የ ለወንድ ልጂ መልኩ መጎስ ነው ብዬ ነው የማስበው። አሁን ብዙ ጊዜ ለሃይማኖት አባቶች ለካህናትም ቢሆን ጺም ትልቅ ነገር ነው። ጺም አይቆረጥም ምክንያቱም ጺም ክብር ነው ብሎ ስለሚታሰብ። ለወንድ ልጅ በተለይ ክብር ነው ለሃይማኖት አባቶችም ክብር ነው። እና ጺም አቆያለሁ አልቆረጥም ተቆረጥም ስባል አልወድም የሚቆረጥም ሰው ራሱ ያስጠላኛል። ከመቆረጥም አልፎ ጺም የለው ወንድ ወንድ መስሎም አይታየኝ። አመሰግናለሁ ጨርሻለሁ

ሹራብ መስፋት ትችላለህ? እችላለሁ በደንብ ነው የምችለው እንግዲህ ቅድም እንደተናገርኩት ሽመና እችላለሁ አይደለም ሹራብ መስፋት። እና ሹራብ መስፋት እያንዳንዱን ልብሶች መስፋት እችላለሁኝ። ምክንያቱም ሙያ ነው ልምድ ነው ጥበብ ነው እና መስፋት እችላለሁ መስፋቱም ደግሞ ይጠቅመናል። አሁን ብዙ ጊዜ አንድ ነገር አለቀ ብለን ከምንጥል ያንን ነገር እየሰፉ መጠቀም መልካም ነው። ብዬ አስባለሁ። አመሰግናለሁ ጨርሻለሁ

ምን ያህል ጊዜ መጽሐፍ ታነባለህ? እንዳሉት እንግዲህ መጽሐፍትን የማነበው እንግዲህ በጊዜ ከፉፍዬ ነው። ብዙ ጊዜ ከስራ ስመለስ እንግዲህ መጽሐፍቶችን አነባለሁ። የማነበው እንግዲህ ቢያንስ በቀን እንግዲህ ለሁለት ለሶስት ሰዓት ያክል ከፋፍዬ መጽሐፍት አነባለሁ እንግዲህ ለሁለት ያክል ለሶስት ያክል ሰዓት ነው። እንግዲህ መጽሐፍት የማነበው ማታ ማታ ብዙ ጊዜ አሁን ከመኝታ በፊት ሰላሳ ደቂቃ ምሳ ሰዓት ሰላሳ ደቂቃ አካባቢ ስመላለስ ቢያንስ ሰላሳ አካባቢ ሆኖ ቢያንስ ሁለት ሰዓት አካባቢ የሚሆን መጽሐፍቶችን አነባለሁ ከስራ መልስ ማለት ነው። ምክንያቱም መጽሐፍት ብዙ ጥቅሞች አሉት ልቦለዶች አሁን ብዙ ያስተምራሉ ያዝናናሉ ታሪኮች ያዝናናሉ ያስተምራሉ። ብዙ የሚጠቅሙ መንፈሳዊ ትምህርቶች አሁን በጣም ለህይወታችን የሚያስተምሩ ነገሮች ናቸው። እና በጣም ማንበብ ጠቀሜታ አለው ብዬ አስባለሁ። አመሰግናለሁ ጨርሻለሁ

ስለ ፀጉሩ ተንከባከብቶ እወዳለሁ። አዎ ፀጉሩ መንከባከብ እወዳለሁ ምክንያቱም ፀጉር አንደኛ መንከባከቡ ለጽዳቱ ፀጉራችንን በአግባቡ ማናጸዳ ትሆነማ ማናበጥር ተሆነ ማናጥበው ተሆነ ማንንከባከበው ተሆነ ብዙ ነፍሳቶች ቅማል ቅጫም ቱሃን ብዙ የሚባሉ በሽታዎች አሉ ብዙ ነፍሳቶች መጠራቀምያ ይሆናል። ለብዙ በሽታ እንጋለጣለን ስለዚህ ፀጉራችን መንከባከብ አለብን። መንከባከብም እወዳለሁ ምክንያቱም አንደኛው የጸዳት አካል ነው። ፀጉር መንከባከብ ብዙ በሽታም እንደነዚህ አይዛመትብኝ ይሆናል ስለዚህ ፀጉር መንከባከቡ እወዳለሁም። መውደዱም ደግሞ እጠቀማለሁ በዚህ ምክንያት ፀጉሬም በየጊዜው በየሰዓቱም አበጥራለሁ እቀባለሁ እታጠባለሁ ብዙ ጥቅሞች ስላሉት አመሰግናለሁ ጨርሻለሁ

የምትወደው ስፖርት ምንድን ነው? እኔ እንግዲህ እምወደው ስፖርት እሩጫ ነው እሩጫ በጣም ነው እምወደው ጧት ጧት ምን ጊዜም እሮጣለሁ ስፖርት እሰራለሁ እንግድህ ጸሎት ከማድረጌ በኋላ። ወደ ስፖርት ነው ብያለሁ ጧዋት ጧዋት እንግዲህ ቢያንስ ሁለት ሶስት ኪሎ ሜትሮችን እሮጣለሁኝ ምክንያቱም ምሮጠው ለብዙ ነገሮች ነው ብዙ በሽታዎች እንዳይነኩኝ ለመከላከል ለጤንነት። ስፖርት የምንሰራ ከሆነ ቶሎ አናረጅም ጠንካራ እንሆናለን ቀልጣፋ እንሆናለን አይምሮ በአይምሮ ራሱ ጤነኛ እንሆናለን በአስተሳሰባችን ፈጣን እንሆናለን በስነ ልቦናችን የነቃን እንሆናለን ደስተኛ ህይወት። እንኖራለን ምክንያቱም ስፖርት ደስተኛ ያደርጋል ጤነኛ ያረጋል ንቁ ያደርጋል በአስተሳሰብ ፈጣንና ቀልጣፋ ያደርጋል። ስለዚህ ስፖርት መስራት በጣም ነው የምወደው የምወደውም ሩጫ ነው አመሰግናለሁ ጨርሻለሁ

ማታ ምን አይነት ድምጽ ትሰማለህ? እኔ ብዙ ጊዜ እንግዲህ ከተኛሁ በኋላ የምሰማቸው ድምጾች የመኪና ድምጽ እሰማለሁ። ሁለተኛ የአራዊት ድምጾች እሰማሎው ለምሳሌ የውሻ ድምጽ እሰማለሁ የጅብ ድምጽ እሰማለሁ የተኩላ ድምጾች እሰማለሁ የቀበሩ እና ብዙ ድምፆችን እሰማለን። ጫጫታ እንሰማለን አልፎ አልፎ ደግሞ ጭፈራ ሲኖሩ እነዚህ እነዚህን ሁሏ ድምጾች እሰማለሁ ከተኛው በኋለ ጨርሻለሁ። አመሰግናለሁ

የምትወደው መጽሐፍ ምንድነው? እኔ እስካሁን ካየኋቸው መጽሐፍቶች ከወደድኳቸው ያለማዊ መጽሐፍቶች አንደኛው ልብ ወለድ መጽሐፍት ነው ልብ ወለድ መጽሐፍ ውስጥ አንደኛው ማነው? ፍቅር እስከ መቃብር ፍቅር እስከ መቃብር እንግዲህ ታሪኩ በጣም የሚገርም ታሪኩ በጣም አስተማሪ የሆነ እጅግ በጣም በጣም ልብ አንጠልጣይ ታሪክ ነው ያለው እንግዲህ በጣም አስተማሪ ታሪክ ነው። በጣም ያለው ታሪክ ያለው ውጣ ውረድ ያለው ፈተና ያለው እያንዳንዱ ነገር በጣም የሚገርም ነው። ከሰው ልጅ በጣም አእምሮ በላይ ስለሆነ። እንደ ፍቅርም እስከ መቃብር የሚገርም የታሪክ እና የሚገው መጽሐፍ የለኝም በጣም ገናና መጽሐፍ ነው ብዬ አስባለሁ። እና እሱን ሰውየው ባለመኖሩ እጅግ ክቡር ዶክተር አዲስ ዶክተር አዲስ አላማየው ባለመኖሩ ራሱ በጣም አዝናለሁ። እሱ ትልቅ ሽልማት ሊኖረው የሚገባ ሰውዬ ማለት እሱ ሰውዬ ነው። ምክንያቱም በጣም ትልቅ መጽሐፍን ነው ጽፎልን ያሳለፈው። እና በጣም ትልቅ መጽሐፍ ነው። እሱ መጽሐፍ አመሰግናለሁ ጨርሻለሁ

በመሬት ላይ መቀመጥ ይመችሃል ወይም ታመቻቻለህ ወይ ነው የሚለው? እንግዳ አዎ በመሬት ላይ መቀመጥ እንግዲህ መቀመጥ ታመቻቸክ የሚለው እንግዲህ መጀመሪያ አመቻችቼ የሚመቸኝን ቦታ መርጬ ደላድዬ ነው። ምቀመጠው ምክንያቱም ብዙ ነገሮች ሊኖሩ ይችላሉ እሾህ ሊኖር ይችላል ብዙ የሚጎረብጡ ድንጋዮች ሊኖር ይችላል እነዛ እነዛ አዴጋ እንዳያደርሱ አመቻችቼ ነው የምቀመጠው ጨርሻለሁ። አመሰግናለሁ

ከጎረቤቶች ጋር ጥሩ ግንኙነት አለህ አዎ ከጎረቤቶች ጋር ጥሩ ግንኙነት አለ። ምክንያቱም ከክፉ ዘመድ ቅርብ ጎረቤት ይባላል። እንግዲህ ለክፉም ለደጉም እንግዲህ ጎረቤት ነው ያለው። በመልካም ጊዜ በደስታችን በሰርጉ ጊዜ ጎረቤት ነው ሚሸፍንልን በሀዘኑም ጊዜ ጎረቤት ነው ከጎናችን ሚሆንልን። ስለዚህ ከጎረቤታችን ጋር ጥሩ ግንኙነት አለን ብዬ ነው ማስበው። ምክንያቱም ከጎረቤት ጋር መልካም አለመሆን ብዙ ጉዳቶች አሉ። ከጎረቤቶች ጋር እንግዲህ በአንድ ተሳስሮ መኖር ጥሩ ነው ደስ ይላል ብዬ አስባለሁ። ምክንያቱም ከጎረቤቶች ጋር በአንድ መኖር ለክፉም ለደጉም ለሀዘኑም በአንድ ስለሆነ ምንኖረው ጎረቤቶች ጋር መልካም በአንድ መኖር ጥሩ ነው። አመሰግናለሁ ጨርሻለሁ

ቅሬታዎችን እንዴት ታስተናግዳለህ? መጀመሪያ ሰዎች እንግዲህ ቅር ሲላቸው ይነግሩናል ያን ቅሬታ መጀመሪያ እንተናትናለን። ምንድን ቅር እንዳሰኛቸው ያ ቅር ያሰኛቸው ነገር ደግሞ ከእኛ ጋር እናስተሳስረዋለን ያን ቅር ያሰኛቸውን ነገሮች ይሄ ይሄ ቅር ያሰኛቸው ነገሮች እኮ እንዲህ እንዲህ ነው ብለን ለማስረዳት እንሞክራለን። ወይም እኛ ተሳስተን ከሆነ ቆም ብለን እናስበውና ተሳስተናል ይቅርታ ብለን ያን ሰውዬ በይቅርታ እናስብ እናልፈዋለን። አለበለዛ ደግሞ እሱ ተሳስቶ ተሆነ እንደዚህ እንደዚህ ብለን እናስረዳዋለን። በዛ ብለን ቅሬታዎችን እንደዚህ አድርገን ማስተናገድ እንችላለን። አመሰግናለሁ ጨርሻለሁ።

አቧራ ችግር ይፈጥርብሃል አዎ አቧራ ችግር ይፈጥርብኛል አሁን ብዙ ጊዜ ሳይኖሳይተስ የሚባል የአፍንጫ በሽት አለብኝ እና ብዙ ጊዜ አቧራ በሚቦልብኝ ጊዜ አፍንጫዬን ያፍነኛል። ወደ ሌላ በሽታ ይቀይርብኛል ያስለኛል እና አቧራ ችግር ይፈጥርብኛል ሁለተኛ ደግሞ አቧራ በሚቦልብኝ ጊዜ አይኔ ላይ እየበነነ ይገባል አይኔ ላይ በሚቦልብኝ ጊዜ አይኔን ያቆጠቁጠኛል እና አቧራ በሚሸተኝ ያስነጥሰኛል በእነዚህ ምክንያቶች ችግር ይፈጥርብኛል። እና አቧራ እንትን ስንል ቤቶች በምናጸዳ ሰዓት የሆነ አቧራ። ከስራ ጋር ስንገናኝ አቧራን በጥንቃቄ ብንጠቀም መልካም ነው። ምክንያቱም ጉዳት ስላለው ብዬ አስባለሁ ጨርሻለሁ አመሰግራለሁ

ጨው ብዙ ትወዳለህ? ጨው ብዙ አልወድም ምክንያቱም ጨው ብዙ ለብዙ በሽታዎች ያጋልጣል። ምክንያቱም አሁን ጨው አንደኛ ደም ግፊት ያስይዛል ጨው እንግዲህ የሰውነታችን የኮሌስትሮል መጠን የስብ መጠን የሚባል ነገር አለ እሱን ይጨምራል። ጨው መውደድ እንግዲህ ለድም ግፊት ለተለያዩ በሽታዎች ስለሚያጋልጥ እኔ ጨው አልወድም። እንደውም ምግብ ላይ አነስ አድርጋችሁ አድርጉ ብዬ ነው የምነግረው። ምክንያቱም ጨው መጠቀም ብዙ ጉዳይ ስላሉት ማለት ነው። ጨውን በአግባቡ መጠቀም መልካም ነው ብዬ አስባለሁ። ጨርሻለሁ አመሰግናለሁ

በፋሃም ማብሰል ታውቃለህ አላውቅም እኔ የማበስለው በሳት ነው የማበስለው እሳቶችን አያይዤ በእንጨት በክብሪት በቅጠል በጭራሮ አድርጌ አያይዤ ነው የማበስለው። ሁለተኛ የማበስልባቸው በእሳት ሁለተኛ ደግሞ በማሽን በኤሌክትሪክ በእነሱ ነው እንጂ በፋም አብሰል አላውቅም እኔ የማበስለው በእሳት ነገሮች ነው የማበስለው። ምክንያቱም ፈጣን ስለሆነ እሳትነገሮች እና የማውቀው እኔ በእነሱ ነው በእነሱ ነው የምጠቀመው። አመሰግናለሁ። ይጨርሻል

የስራ ግምገማ ትደረግልሃል? የስራ ግምገማ አዎ ይደረጋል ምክንያቱም የስራ ግምግማት ካልተደረገም የአንድ ሰው ስራ ስኬት እንዴት ይታወቃል? የአንድ ሰው የስራ ስኬት የምናውቀው ምንድነው? በስራ በመገምገም ነው የምንገመግመው። ሳምንታዊ ወርሃዊ አመታዊ የስራ ግምግሞች አሉ። እንዴት አለፈው የስራው ዘመን እንዴት ተሰራ ምን ስተቶች ተገኙ? ምን ግባችን ምን ያክል አሳክተናል? ምን ያክል ያልተሰሩ ስራዎች አሉ። የሚለውን የምናስበው በስራ ግምገማ ስለሆነ። የስራ ግምገማ ያስፈልጋሉ። እና የስራ ግምገማ በየጊዜው እናደርጋለን። ጨርሻለሁ አመሰግናለሁ

የስልክ ባትሪ ምን ያህል ይቆያል? ለተባለው የስልኬ ባትሪ እንግዲህ የምቆየው እ እንደ አጠቃቀሜ ነው አሁን ውሎዬን የምጠቀመበት ከሆነ ከአንድ ቀን በላይ አይጠቀምም አያገለግለኝም። ያን ያክል ግን እየቆራረኩ የምትጠቀመው ከሆነ እስከ ሁለት ቀን ማክሲመም በጣም ከፍተኛ እስከ ሁለት ቀን ነው። ብትጠቀመው ከዛ በላይ አልተጠቀመውም የስልኬን ባትሪ ምክንያቱም የስልክ ባትሪን ከሚያደክሙ ነገሮች አንደኛው ምንድነው? ቶሎ ቶሎ ስልክ መቸረጅ ቶቶሎ ስልክን መጠቀም እነዚህ እነዚህ የስልክን ባትሪ አደክማለሁ። እና የኔ እንግዲህ ከፍተኛ እስከ ሁለት ቀን ዝቅተኛ እስከ አንድ ቀን ነው። የስልኬን ባትሪ ቢያቆይ የምትጠቀምበት ማለት ነው አመሰግናለሁ። ጨርሻለሁ።

ቤትህን እንዴት ታስውባለህ? ለተባለው እንግዲህ ቤቴን የማስበው መጀመሪያ ቤቱን እጠርጋለሁ ቆሻሻ ነገሮችን አጠራለሁ ከጠረኩ በኋላ። ቀለም እቀባለሁ ቀለም ከቀባው በኋላ እንደስፈላጊነቱ መጋረጃ እሰቃቃላለሁ እቃዎችን በመልክ ጓቦ አድርጌ ደረደራለሁኝ። ቤተሰቦቼ ጋር በመተጋገዝ ምንጣፋን አጥፋለሁ ከስር ምንጣፍ ካነጠፍኩ በኋላ ከላይ እቃዎችን እደረድራለሁ ቡፎ ይሆንም ቴሌቪዥኑንም ሶፋውንም ሁሉንም አስገባለሁ ፍሪጁንም አስገብቼ በስርዓት አድርጌ እደረድረዋለሁ። ያን ተደረድርኩ ተጨርስክ በኋላ መጨረሻ ላይ ጌጣ ጌጥ ሰቅላለሁ አበባ አደርጋለሁ። እንደዛ በማድረግ ቤቴን በዚህ መልክ አስውባለው ማለት ነው። አመሰግናለሁ እጨርሻለሁ

መዋኘት ትችላለህ አዎ መዋኘት በደንብ ነው የምችለው አካባቢያችን የተወሰነ ትንሽ ሀይቅ ባህር ነገር ነበረችና እዛ ላይ ብዙ ጊዜ ከብቶሽ ለማገድ ስንል ፍየሎች ለማገድ ስንል በዛው አማካኝነት ስንሄድ። በቃ በየ ጊዜው በውሃ በቃ መዋኘት መለማመድ ነበር ስራችን እና በየጊዜው በቃ ያለማመዱን ነበር እዛው ወጣቶች ልጆች አወላመዱ ነበር። እና በየጊዜው ውሃ እንገባለንና ውሃ መዋኘት እችላለሁ በደንብ ነው የምችለው። መዋኘት ደግሞ በጣም ይጠቅማል በክፉ ሰዓት ወንዝ ለመነጋገር ስንል አንቸገርም። ውሃ መዋኘት እንዲተቻል ውሃ በወንዝ በምንቻገርበት ሰዓት በችግር ሰዓት በመከራ ሰዓት አንቸገርምና መዋኘት እችላለሁ ጨርሻለሁ። አመሰግናለሁ

በምን ትመገባለህ? ለተባለው እንግዲህ የምመገበው ብዙ ነገሮች ነው አሁን ብዙ ጊዜ የምመገበው ወጥ ሆነ በእንጀራ ነው የምመገበው እንቁላል ምናምን ተው ብዙ ጊዜ በዳቦ ነገሮች እመገባለሁኝ። እንዳስፈላጊነቱ በቂጣ ምመገባቸው ምግቦች አሉኝ። እና እንዴ ቤት እንዲህ አፈራው እንዴት ተገኘው ነው? ብዙ ጊዜ የምመገበው የተገኘውን ነገሮችን እመገባለሁ በእንጀራ በዳቦ እጠቀማለሁ ማለት ነው። ጨርሻለው አመሰግናለው

ምን አይነት ጫማ ትወዳለህ? ለተባለው እንግዲህ እኔ የምወደው የጫማ እይነት እንግዲህ ነጠላ ጫማ በጣም ነው የምወደው ነጠላ ጫማ እንግዲህ በልጅነቴ ጀምሮ ስለብሰው የኖርኩት ትዝታዬ ስለሆነ በጣም ነው የምወደው። ነጠላ ጫማ አንደኛ ነፋሻ ነው ዘና ያደርጋል እግርም በዛ ምክንያት ነጠላ ጫማ በጣም የምወደው ጫማ ነው። ከልጅነት እስከ እውቀት ድረስ ነጠላ ጫማዎችን ነው የምለብሰው። በጣም የሚያስተስተኝ እሱን አመሰግናለሁ ጨርሻለሁ

መተግበሪያዎችን ታወርዳለህ? አዎ አወርዳለሁ አሁን እንግዲህ በጣም የሚጠቅሙ መተግበሪያዎች አሉ። እንግዲህ ብዙ የሚጠቅሙ ለትምህርቱም ለአንዳንድ የሚያግዙ ነገሮች ብዙ መተግበሪያዎች አሉ። እና እነሱን ነገሮች አወርዳለሁ አዎ እያወረድኩት እጠቀማለሁ። ምክንያቱም ለትምህርቱም ያግዛሉ። አንዳንድ ነገሮች ስለሚያግዙኝ እነሱን እያወረድኩኝ እጠቀማለሁኝ። ለሚያግዙኝ ነገሮችም እጠቀምባቸዋለሁ። አወርዳለሁ አዎ። ጨርሻለሁ አመሰግናለሁ

ምን ያህል ጊዜ ወደ ገበያ ትሄዳለህ? እንግዲህ አካባቢያችን ገበያ የሚከድበት ቀን ቅዳሜ። ቅዳሜ ማክሰኞ ሀሙስ ነው እንግዲህ የምንሄደው ወደ ገበያ ግን እኔ የምሄድባቸው ቀናቶች ብዙ ጊዜ እንደዬ የሚያስፈልገኝ ነው። አሁን አሁን አንዳንዴ ጊዜ እንግዲህ እንዳስፈለገኝ ናት ነው። ብዙ ጊዜ የምሄደው ቅዳሜ ቅዳሜ ነው። ብዙ ጊዜ ወደ ገበያ የምሄደው ግን እንዲያስፈላጊ እና ቁሳቁስ እሄዳለሁ ማለት ነው። አመሰግናለሁ ጨርሻለሁ

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? እንግዲህ ቴክኖሎጂ ቀለል ቀለል ያሉ ቴክኖሎጂ እጅ ኢምፓክት ይችላሉ ለምሳሌ እንደ ላፕቶፕ እንደ ቴሌቪዥን እንደ ራዲዮ እንደ ስልክ ያሉ ቀለል ቀለል ያሉ ነገሮችን ራሴን ማፍታት እሞክራለሁ ከበድ ያሉ ነገሮች ሲያጋጥመው ደግሞ ኤሌክትሮኒክስ ጓደኞች አሉኝ። ወይም በኤሌክትሮኒክስ በቴክኖሎጂ የተመራቁ ልጆች አሉ እና እነሱን አማክራለሁ ደውዬ ወይም ኤሌክትሮኒክሶችን ሄጄ እጠይቃለሁ? እንዴት ነው ምን ይሻላል? ብዬ እማክራለሁ ምክንያቱም እነሱ በቴክኖሎጂ የተሻለ እውቀት ስላላቸው ደውዬ እጠይቃለሁ እነሱን አማክራለሁ። ከዛ እነሱም በደውዬ የማማክር የማይቻል ተሆና ወደ ኤሌክትሮኒክስ ራሱን ወደ ቻለ ኤሌክትሮኒክስ እንትን ውስጥ መውሰድ ነው የተበላሸውን እቃ ጨርሻለሁ አመሰግናለሁ።

ቀልድ መናገር ትወዳለህ? አዎ እወዳለሁ። ቀልድ መናገር ብዙ ጊዜ በጣም ነው የምወደው። አንዳንድ ሰዎች ምን ይሉኛል አንተ ኮሜዲ ነህ ይሉኛል። ምክንያቱም ብዙ ጊዜ ቀልድ አበዛለሁ። ወሬዎች ላይ እና ጊዜ አሁን ብዙ ጊዜ ከክላስ ላይ ወይም ክፍል ላይ ሳስተምር ተማሪዎቼን ቀልድ አወራለሁ። የማወራው ለምንድነው? ብዙ ጊዜ ሰው አንድ ነገር አንድ አጀንዳ ላይ ብቻ ሲሆን ይሰላቻል እንዳይሰላችሁ ትምህርቱን እንዳይሰላችብኝ እኔንም እንዳይጠሉኝ ትምህርቱንም እንዳይጠሉት ትምህርቱን በትክክል እንዲከታተሉልኝ ስለምፈልግ። ጎን ለጎን በቀልድ እያላበስኩ ነው ተማሪዎችን የማስተምረው። እና ቀልድ በጣም ነው የምወደው። እና ጓደኞች ጋር ራሱ እያወራን ወሬው ብቻ ሲሆን ወሬው ይሰለቻል ጎን ለጎን ቀልድም እናወራለን። ምክንያቱም ቀልድ በምንናገርበት ጊዜ ብዙ ነገሮች በቃ ደስ ይለናል። ለኛም ፍሪሊ ሆነን እናወራለን አንሰላችም ለዘለቄታነቱ ራሱ ለጓደኝነቱ። ቀልድ እያወራን በቀልድ የተላበሰ ነገር ሲሆን በጣም ቀጣይነት ይኖረዋል። እና ቀልድ መልካም ነው ብዬ አስባለሁ። እንደኔ አስተሳሰብ ከሆነ እና ቀልድ መልካም ነገር ነው። ቀልድ ማውራት ጥሩ ነው። ቀልድ የቀልድ መጽሐፍቶችን ማንበብ ጥሩ ነው። ቀልድ ለማውራት ተፈለገ። ቀልድ ለመናገር ከተፈለገ ራሱን የቻለ የቀልድ መጽሐፍት የኮሜዲ መጽሐፍቶች አሉ። ማንበብ ጥሩ ነው። አመሰግናለሁ ጨርሻለው

በስራ ስንት ጥሪ ታደርጋለ? በስራ እንግዲህ ብዙ ጥሪዎችን አደርጋለሁ። እንግዲህ በስራ ሰዓት እንግዲህ ከሁለት ከሶስት በላይ ጥሪዎችን አደርጋለሁ። ጥሪዎችን የማድርግቤት በምክንያት የሚያግዙኝ ከጎኔ ቤተሰብ ሊሆን ይችላል ሌላ ጓደኞች ሊሆን ይችላል እነሱን ሁላ ጥሪ አደርጋለሁ። ምክንያቱም ስራውን እንዲያግዙን በአንድ አናድገው ሊሆን ይችላል ለብዙ ነገሮች እና ከሁለት ሺህ ሶስት በላይ ጥሪዎችን አደርጋለሁ ማለት ነው አመሰግናለሁ። ጨርሻለሁ።

አመራር ሚና አለህ አዎ አመራር ሚና አለኝ እንግዳ አሁን ምንም መምህር ብሆን ጎን ለጎን እርሰ መምህሩ ጋር በአንድ የምንሰራው እኛ ነን እንደ ምክትል እርሰ መምህርም ሁኘ እሰራለሁኝ በቃ መምህሩ እርሰ መምህሩን የማማክረው እኔ ነኝ ማለት ይቻላል። ያለ እኔ በቃ መሄድ አይችልም እሱ ግዴታ እኔን እያማከረ ነው። እያንዳንዱን ነገሮችን የሚሰራው ስለዚህ የአመራር ሚና አለኝ ብዬ ነው የማስበው ብዙዎችን ነገሮች በእኔ አማካኝነት ነው። ውሳኔ የሚወስነው እርሰ መምህሩ ማለት ይቻላል። ብዙ ጊዜ ያማክረኛል ይሄን ምን ላድርግ ይለኛል? እንደዚህ እንደዚህ ብታደርግ የተሻለ ነው ብዬ አማክረዋለሁ። እሱም በዛ አማካኝነት በአንድ ሁነን ቢሮ እንወያያለን። በዛ አማካኝነት ውሳኔ የሚገባውና ያምራል ሚና አለኝ ብዬ አስባለሁ። አመሰግናለሁ ጨርሻለሁ

በአካባቢው ድልድይ አለ እንዴ? በደንብ ነው ያለው በአካባቢያችን እንግዲህ ብዙ ድልድይ ነው ብዙ መይዞች ስላሉ ድልድዮች አሉ። በድልድዮች አማካኝነት እንግዲህ ብዙ ሰው ይጎዳል ብዙ ጊዜ እንግዲህ ያ ድልልኝ በአግባቡ ባለመሰራቱ ይደረመዛል ብዙ ከብቶች እዛ እየገቡ ያልቃል ብዙ ሰው እዛ እየገቡ ያልቃል። እና ድልድዮች በአግባቡ ይሰሩ ብዬ ምክር አለኝ። እና ድልድዮች ብዙ ቦታ አሉ በጣም ብዙ ቦታ አመሰግናለሁ ጨርሻለሁ።

የምትወደው ሽታ ምንድ ነው? እኔ የምወደው ሽታ እንግዲህ አበባ ሽታ የጽጌሬዳ አበባ ሽታ በጣም ነው የምወደው ጽጌሬዳ ማለት ስሙ ራሱ ደስ ይላል ጽጌሬዳ ፍቅርን ይገልጻል ጽጌሬዳ በቃ ደስን በቃ አብሮነትን ይገልጻል ጽጌሬዳ ሲባል በቃ ውበትን ነው የሚገልጸው አዲስ አመትን ነው የሚገልጸው እንቁጣጣሽን ነው የሚገልጸው በዛ ጊዜ የጽጌሬዳ አበባ በጣም የምወደው ሽታ ነው አመሰግናለሁ ጨርሻለሁ።

ቡና መፍጨት ታውቃለህ? ይላል። አዎ ቡና መፍጨት በደንብ ነው የማውቀው። እኔ ብዙ ጊዜ አሁን ከቡና ከሻይና የምመርጠው ብዙ ጊዜ ሻይን እመርጣለሁ። ግን ቡና መፍጨትም እንዲህ እንዲህ የሚሆን አውቃለሁ። አሁን ብዙ ጊዜ በባህላዊ እናቴ ታስወቅጠኛለች። ቡና የሚፈጨው እንዴት ነው መውቀጫ አለው ራሱን የቻለ ቡና መውቀጫ በዛ እንወቅጠዋለን። በማሽንም ዘመናዊም አለው። ራሱን የቻለ የቡና ማፍጫ ማሽን አለ። በዛም መፍጨት ይቻላል። እንግዲህ ቡና ብዙ ጠቀሜታዎች አሉት። አንደኛ ሰውን በድብት ሰዓት ያነቃቃል። ሰው እንቅልፍ እንዲያወስደው እንቅልፉ እንዲመጣ ያደርጋል። ሰዎችን ከድብርት ከድባቴ ከእነዚህ ሁላ ያላቅቃል። ብዙ ጊዜ አሁን ሱስ ያለባቸው ሰዎች ብዙ ጊዜ ሲንቀላፉ ሲነጫነጩ እናያለን። ብዙ ጊዜ ቡና ስንሰጣቸው በቃ ከእንትናቸው ከሱሳቸው በመውጣት መነጫነጫቸውን ያቆማሉ። እና ቡና ብዙ ጠቀሜታዎች አሉ። ሲፈጭም አቃለሁ። አመሰግናለሁ።

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ? አዎ አስተናግዳለሁ። ብዙ ጊዜ አሁን መምህር ነኝ በሙያ እንግዲህ በአንድ ስራዎች ብዙ ጊዜ አስተናግዳለሁ። በጧት ተነስቼ በጧት ተነስቼ ጸሎት አደርጋለሁ ስፖርት እሰራለሁ ቁርስ እበላለሁ ያን እየሰራሁኝ ጎን ለጎን ደግሞ የቤት የሚሰሩ ስራዎች ካሉ እሰራለሁኝ መንገድ ላይ የሚሰሩ አሁን የቤት የሚላላኩ ነገሮች ካሉ በአንድ ጊዜ እነዛን ለመስራት እሞክራለሁ ጎን ለጎን ደግሞ አስተምራለሁ። ካስተማርኩ ደግሞ ጎን ለጎን ደግሞ በስልኬ አንዳንድ የምሰራቸውን ስራዎች አሉኝ እነሱን እሰራለሁ ጎን ለጎን ደግሞ በስልክ እማዋይ እያወራሁ ደግሞ የምሰራቸው ስራዎች አሉኝ እነሱንም እሰራለሁኝ እና በአንድ ጊዜ ሶስት አራት ስራዎችን በአንድ ጊዜ እሰራለሁ ምክንያቱም በአንድ ድንጋይ ሁለት ወፍ የሚባል አባባል አለ ስራዎችን በአንድ ጊዜ ሶስት አራቱን በአንድ ጊዜ መስራት እና እንደዛ እያረኩኝ በአንድ ጊዜ ብዙ ስራዎችን እሰራለሁ ጨርሻለሁ አመሰግናለሁ።

"የስራ ቦታ እንዴት ነው?" እንግዲህ የስራዬ ቦታዬ እንግዲህ በጣም ማራኪ ውብ ነው። ትምህርት ቤታችን እንግዲህ አረንጓዴ ነው። በአረንጓዴ የታከበበ ነው። ሳሩ ሁሉ እንክብካቤ አለው በየጊዜው ሳሩ ይጠጣል ሳር ይጠጣል በዚህ ሰዓት ሳሩ ያመረ ነው። አረንጓዴ ልማት ነው አትክልቱ ምኑም የተስተካከለ ስለሆነ በጣም ደስ የሚል ነው አካባቢያችን እና የስራዬ ቦታ ደግሞ በጣም አስተማማኝ ነው። ዙሪያውን ጥበቃ ነው ያለው ዙሪያውን የፖሊስ ሀይል ነው ያለው። እና የተሰካከለ የተማ የተማመነ ሀይል ነው ያለው እና "የስራዬ ቦታዬ እንዴት ነው ለተባለው?" በጣም አስተማማኝ ነው ብዬ ነው የማስበው። የስራዬ ቦታዬ መልካም ነው፣ ጥሩ ነው። ሁለትኛ ደግሞ ለብዙ ነገሮች አያጋልጥም ብዬ ነው የማስበው ጨርሻለው። አመሰግ

ጭንቀት ሲሰማሀ ምን ታደርጋለህ? እኔ ብዙ ጊዜ እንግዲህ ጭንቀት ሲሰማኝ ማደርጋቸው ነገሮች አሉ። አንደኛው ወደ ቤተክርስቲያን እሄዳለው፣ እጸልያለሁ፣ ፈጣሪዬ ጋ ዋናው እንግዲህ የፈጠረን አምላክ ስለሆነ ወደ እሱ መማፀን ነው፤ መፀለይ ነው። ሁለተኛ ደግሞ ማድረጋቸው መጽሐፍቶች ነው ማነበው መንፈሳዊ መጽሐፍቶችን አነባለሁ አለማዊ መጽሐፍቶች ልብ ወለዶችን አነባለሁ፤ ታሪኮችን አነባለሁ፤ እነዚህ እነዚህን አደርጋለሁ። ሁለተኛ ደግሞ መንፈሳዊ ፊልሞችን አነባለሁ። መንፈሳዊ መዝሙሮችን አዳምጣለሁ። አንዳንድ ጊዜ ደግሞ አልፎ አልፎ ደግሞ ሙዚቃዎችን አዳምጣለሁ እና አለማዊ ፊልሞችንም አልፎ አልፎ አዳምጣለሁ በጭንቀት ሰዓት። እና ብዙ ጊዜ በጭንቀት ሰዓት ጓደኞች ጋ ነው ምመካከረው፤ ጓደኞች ጋር ነው ማወራው ሚያዝናኑ ቦታዎች እሄዳለሁኝ ፓርክ ቦታ እሄዳለሁ የሚያዝናና አረንጓዴ ልማት አካባቢ። እንደነዚህ አይነት ቦታዎች እየሄድኩኝ እዝናናለሁ ራሴን ከጭንቀት አወጣለሁ ማለት ነው፤ በዚህ መንገድ ነው ጭንቅ ሲሰማ ማደርጋቸው ነገሮች አመሰግናለሁ፤ ጨርሻለሁ።

በ እጅ የሚሰራ ስራ ታደርጋለህ? አዎ በእጅ ብዙ ስራዎችን እንሰራሁ እንግዲ አሁን እኔ ከልጅነቴ ሸማኔ ስራ እወዳለሁ ብያለሁኝ እኔ የሸማኔ ልጅ ነኝ እና ሸማኔ በጣም ነው የምወደው ጋቢ እሰራለሁ ጥልፍ እሰራለሁ ብዙ እደ ጥባቦች እሰራለሁ እና በእጅ የሚሰሩ ስራዎችን ብዙ እሰራለሁ ከእነዚህ ውስጥ አንደኛው ሸማ ነው ሁለተኛው ደግሞ በእጅ የሚሰራው ስራ አትክልት ስራ ነው አትክልት ስራ እንግዲህ አካባቢያችን ውብ እንዲሆን አረንጓዴ ልማት እንዲኖር እ ብዙ ጊዜ አሁን በደን አማካኝነት እ መልካም አየር ንብረት እንዲኖር አሲዳማ ዝናብ አሁን ብዙ ጊዜ የሚዘንበው አረንጓዴ ልማት ባለ መኖራቸው ምክንያት ነው እና ከእነዚህ ሁሉ ለመከላከል አትክልቶችን መንከባከብ መልካም ነው። ሁለተኛ ደግሞ እ ፍራፍሬዎችን ማልማት ፍራፍሬዎች እንግዲህ ለጤንነት ይመከራሉ እነዚህን ሁላ ሳለማ ነው የምውለው እ የጅፍ አልባሳቶችን ሁሉ ስሰራ ነው የምውለው አመሰግናለሁ ጨርሻለሁ።

በመስመር ላይ ቪዲዮ ትመለከታለህ ለተባለው አሁን እመለከታለሁ ብዙ ጊዜ ነው አሁን ጊዜን በአግባቡ ነው የምጠቀመው ጊዜን በከንቱ አላሳልፍም። በቃ እንደ ሌሎች በከንቱ አላሳለፍም ጊዜ አሁን በመስመር ላይ የምትጠቀማቸውን ነገሮች እየተጠቀምኩ አይደለም ለምሳሌ ጠቃሚ ጠቃሚ መረጃዎች ሊሆኑ ይችላሉ። እነዛ መረጃዎች በመስመር ላይ እየተጠቀምኩ እያነበብኩ ነው የምሄደው ስራ እየሰራሁ ነው የምሄደው በመስመር ላይ እንጂ ዝም ብዬ በከንቱ አላሳልፍም። በመስመር ለምሳሌ ቪዲዮዎችን እጠቀማለሁ ለምንድነው የምመለከታቸው እነዛን ቪዲዮዎች? ጎን ለጎን ጊዜ ለመቆጠብ ነው። ጎን ለጎን ቤት ሄጄ ሌላ ስራ ለመስራት ለነዛ አይነት ነገሮች በመስመር ላይ ቪዲዮ እየተመለከትኩ ነው የምሄደው ጨርሻለሁ

በተፈጥሮ ውስጥ መራመድ ትወዳለህ? አዎ በተፈጥሮ ውስጥ መራመድ እወዳለሁ መራመድ ማለት እኮ የተፈጥሮ የተሰጠን ጸጋ ነው። እንግዲህ ሰዎች ሲወለዱ የማይራመዱ ብዙዎች አሉ ስለዚህ መራመድ የተፈጥሮ ጸጋ ስለሆነ በተፈጥሮ ውስጥ መራመድ እወዳለሁ። እንደ መራመድ የሚያስደስተኝ ነገር የለም። ፈጣሪ ከፈጠረን ነገሮች አንደኛው መራመድ መቻላችን ራሱ አንደኛው የሚያስመሰግንልን ነገር ነው። እና መራመድ እችላለሁ አመሰግናለሁ ጨርሻለሁ

ምን አይነት ዳቦ ትወዳለህ ለተባለው? እንግዲህ ዳቦ ከብዙ ነገሮች ይሰራል። አንደኛው ከስንዴ ይሰራል ሁለተኛው ከነጭ ስንዴ በፋብሪካ ገብቶ ወይም ነጭ ድቄት ይባላል። ሁለት ሶስተኛው ደግሞ ከገብስ ይሰራል። ብዙ ጊዜ አሁን ከገብስ የሚሰራ ዳቦች ለህመምተኞች ነው። አሁን ብዙ ጊዜ ለስኳር ህመምተኞች የሚሰጠው ከስኳር ከገብስ ለተሰራ ዳቦ ነው። እኔ ብዙ ጊዜ የምወደው ደግሞ ከስንዴ ከየተሰራ ዳቦ ነው። ከስንዴ የተሰራ ደግሞ በጣም ይጥማል። የገብስም በርግጥ ይጥማል። ብዙ ጊዜ አሁን ለህመምተኞች ተብሎ ስለሚሰራ ነው እንጂ ይጥማል። እኔ የምወደው ግን ከስንዴ የተሰራ ዳቦ በጣም ነው። የምወደው ዳቦ ብዙ ጠቀሜታ አለው። ዳቦ ገንቢ ነው ዳቦ የበላ ሰው ወድቆ አይወድቅም ጠንካራ ነው የሚሆነው እና ዳቦ ብዙ ጥቅሞች አሉት ብዬ ነው የማስበው ብዙ ጊዜ አሁን ቁርስ ቁርስ የምንመገበው ዳቦ ነው እኔ ብዙ ጊዜ አሁን ቁርስ የምንመገበው ዳቦ ነው ምክንያቱም ዳቦ ብዙ ጠቀሜታዎች ስላሉት አንደኛ በሽታ ይከላከል እና ጠንካራ ስለሚያደርገን ሁለተኛ ብርታት ይሰጣል ዳቦ የበላ ሰው ጠንካራ ነው የሚሆነው ያወፍራልኈላ እና ብዙ ጠቀሜታዎች ነው ያሉት ሁለተኛ ደግሞ አሁን በዳቦ እንግዲህ ከብዙ ነገሮች ነው የሚሰራው ከአጃም ሁላ የሚሰራ ዳቦ ይኖራል ከገብስ ሁላ የሚሰራ እኔ ግን ከስንዴ የሚሰራውን ዳቦ እወዳለሁ አመሰግናለሁ

ስነ ጥበብ ትወዳለህ? ስነ ጥበብ እወዳለሁ። እንግዲህ ብዙ የስነ ጥበብ ውጤቶች አሉ ስዕል የስነ ጥበብ ውጤት ነው። እያንዳንዱ ቅርጻቅርጾች ብዙ ስራ ስዕሎች የስነ ጥበብ ውጤት ስለሆነ እኔ ስነ ጥበብ በጣም ነው የምወደው እንደ ስነ ጥበብ የሚያስወድደኝ ነገር የለም። ምክንያቱም የምወድበት ምክንያት ጥበብ ነው የሰውን ልጅ ጥበብ የምናይበት በስነ ጥበብ አማካኝነት ስለሆነ። ስነ ጥበብ በጣም ነው የምወደው ጨርሻለሁ። አመሰግናለሁ

ወደ የትኛው ቦታ ተጉዘህ ታቃለህ? ይላል እንግዲህ እኔ ግን የምጓዘው አንደኛ ወደ ስራ ቦታ የምሄድበትን መንገድ። እጓዝበታለሁ ሁለተኛ ወደ ቤተክርስቲያን እምሄድበትን ቦታ ሶስተኛ ወደ ቤተሰቦቼ እምሄድበትን አራተኛ ወደሚያስፈልገኝ ሰዎች ቦታ ወደምሄድበት አሁን ዘመድ አዝማድ ቤቶች አሉ ወደ እና እዛ ወደሚወስደኝ ቦታ ነው የምጓዘው። እንግዲህ እና ለሚያስፈልጉኝ ለሚያስፈልጉኝ ቦታዎች ተጉዤ አውቃለሁ ማለት ነው። አመሰግናለሁ ጨርሻለሁ

ያ አካባቢዬን ይወዱታል አዎ አካባቢዬንማ በጣም ነው የምወደው አካባቢ አንደኛ የምወደው አረንጓዴ ልማት ነው ቀዝቃዛ ነው ቦታው ሰው ፍቅር ነው። ማህበራዊ ኑሮ ደስ ይላል የሰው ቁርኝት በቃ የሰው በቃ በአንድነት ለሀዘንም ለደስታም ለእያንዳንዱ ነገር ለመልካሙ ለክፉም ሰው ስለሚተባበር በጣም ነው የሚያስደስተኝ በጣም ነው የምደሰትበት። በአካባቢው አንደኛ አካባቢ የምወደው በተፈጥሮ እወደዋለሁ በተፈጥሮ አየር ንብረቱ ቀዝቃዛ ነው። መልካአ ምደር አቀማመጡ ደስ ይላል። ሰዎቹ ደስ ይላሉ ሰዎቹ በቃ ለሰዎች ያላቸው አመለካከት ደስ ይላል በዚህ ምክንያት አካባቢውን እወደዋለሁ። አመሰግናለሁ ጨርሻለሁ

ብዙ ሰነዶች ታዘጋጃለህ? አዎ አዘጋጃለሁ ብዙ ሰነዶች ነው የማዘጋጀው እንግዲህ ሰነድ ሲባል እንግዲህ መረጃ ወይም ዶክመንት ይባላል። እንግዲህ ብዙ ሰነዶችን የማዘጋጀው አሁን እንግዲህ ለማስተማሪያ የምንጠቀምባቸው ብዙ ሰነዶች አሉ። የደሞዝ የቅጥር የምን ብዙ አይነት ነገሮች አሉ እነሱን አዘጋጃለሁ ምክንያቱም መረጃ ነው ነገ ጠዋት አንድ ነገር ብንሆን በዛ ነው ማምለጥ የምንችለው ወይም በዛ ነው መዳን የምንችለው ስለዚህ ብዙ ሰነዶችን አዘጋጃለሁ በየጊዜው አመሰግናለሁ ጨርሻለሁ።

ልዩ ችሎታ ምንድነው ብዙ ጊዜ ልዩ ችሎታዬ ብዬ የማስበው ምንድነው? ስፖርት እሰራለሁ ስፖርተኛ ነኝ እና ለስፖርት ነገሮች ብዙ ጊዜ እጅ አልሰጥም ወደኋላ አልልም ስፖርታዊ ነገሮችን እሰራለሁ አሁን ብዙ ጊዜ። ሰዎች ብዙ ጊዜ ይቸገራሉ አንዳንድ ስራዎችን ለመስራት እኔ ግን አልቸገርም በቀላሉ መንገድ እሰራለሁ። ምክንያቱም ስፖርት እችላለሁ ቀልጣፋ እኔ ብዬ አስባለሁ አለ ነገሮች በቃ በስፖርቱ በመስራት የተነሳ ቀልጣፋ ነው። ብዙ ጊዜ እና ችሎታዬ ምንድነው በቃ ስፖርት ላይ ተሰጥኦ አለኝ ብዬ አስባለሁ። ስፖርት ላይ ቀልጣፋ ነኝ ለስራዎች ቀልጣፋ ነኝ ለእያንዳንዱ ነገር ንቁ አይምሮ አለኝ በምክንያቱ በስፖርቱ ምክንያት እና አመሰግናለሁ ጨርሻለሁ

የአካባቢው ገበያ? እንዴት ነው እንግዲህ አካባቢያችን ገበያ በጣም ሞቅ ደመቅ ሸብረቅ ያለ ነው። እንግዲህ ብዙ ገበያዎች አሉ። የእንስሳት ገበያ የፍየል ገበያ የከብት ገበያ የዶሮ ገበያ የጨርቃ ጨር ገበያ የአልባሳት ገበያ የህል ገበያ የጥራጥሬ ገበያ የአድሩስ ገበያ የትክልት ገበያ ብዙ ገበያዎች አሉት። እንግዲህ እያንዳንዶቹ ትርምስ ነው ደስ ይላል። በዛን በመሃል ደግሞ ስርቆትም አለው ኪስን መጠበቅ ያስፈልጋል። እንግዲህ በየቦታው ሁሉም በየቦታው አለው አሁን የበግ የንስሳት ለብቻ ራሱን የቻለ ቦታ አለው። የአትክልት ለብቻ ነው። የልብስ ለብቻ ነው የጨርቃ ጨርቅ ለብቻ ነው። የእቃዎች ለብቻ ነው። የጥራጥሬ የህል ለብቻ ነው ሁሉም ቦታ ቦታው አለው። እና አካባቢ ገበያ እንደዛ አድርጎ ይከናወናል። በመሃል ደግሞ ግርግር ፈጣሪ ወይም ሌባ እጅ የሚሰክስ ሰው ኬስ የሚገባ ሌባም ይኖራል በዛ ሰዓት መጠንቀቅ ያስፈልጋል። እንደዛ እየሆነ ነው የሚካሄደው እና ደስ የሚል ነው። አካባቢ ገበያ በጣም ሄረሴ ነው። እስከመጨረሻው ከልጅነት እስከመጀመሩ ያለው ገበያ በጣም ደስ የሚል ነው። እና የገበያችን ይሄን ይመስላል አመሰግናለሁ ጨርሻለሁ

መጠበቅ ታግድ ነው ይላል እንግዲህ አዎ እንግዲህ ብዙ ጊዜ እንግዲህ እጠብቃለሁ ፍየሎች በጎች ከብቶች በልጅነቴ እጠብቃለሁ አግዳለሁ እነዛን እንግዲህ ሳረባ ነው የኖርኩት እንግዲህ መጠበቅ ማለት እንግዲህ ማገድ ማለት ነው። እንግዲህ ብዙዎችን አግድሃለሁ እጠብቃለሁ ከልጅነት እስከ እውቀት በጣም ደስ የሚል ነገር ነው። እንስሳዎችን መጠበቅ ከእንስሶች ጋር መዋል የዋህ እንድንሆን ነው የሚያደርገን እና በጣም ደስ ነው የሚሉት እንስሶች ጋር መዋል በጣም ነው የሚያስደስተው። አመሰግናለሁ ጨርሻለሁ

ላፕቶፕ አለ አዎ አለኝ ምክንያቱም ላፕቶፕ ዘርፈ ብዙ ጠቃሜታዎች አሉት። እንግዲህ ከዩኒቨርሲቲ ከምመረቅ ጀምሮ እስካሁን እንግዲህ መምህር እስከሆንኩበት ድረስ ላፕቶፕ እጠቀማለሁ። ምክንያቱም ላፕቶፕ በላፕቶፕ የሚወርዱ የሚወርዱ ብዙ ጠቃሚ ጠቃሚ ነገሮች አሉ እነሱን አወርዳለሁኝ። ለተማሪዎቼ እንዴት እንደማስተምህር በዛ መንገድ ብዙ ቪዲዮዎችን ኩላ አወርዳለሁ። እና ላፕቶም እጠቅማለሁ ብዙ ጠቀሜታዎች ስላሉት አመሰግናለሁ ጨርሻለሁ

በፋሃም ማብሰል ታውቃለህ? እኔ በፋሃም ማብሰል አላውቅም። እኔ እንግዲህ ማብሰል የማውቀው በምንድነው በእንጨት በክሰል ነው። ማብሰል የማውቀው ብዙ ጊዜ በእንጨት የምበስለው ምንድነው? እንጨት አለ ራሱን ችሎ ቅጠል አለ። ክብሪት አለማ አያያዣ ያንን አያይዞ ምግብ ማብሰል ይቻላል። እንጨቱ እንደው ነው የምናያዘው የመጀመሪያ ቅጠሉን እናነዳለን ቅጠሉን ጭራሮ ነገር ይባላል። ያነዳዋል ጭራሮ ደግሞ ቀስ እያለ እንጨቱን ያነደዋል በዚህም ነው ማብሰል እኛ የማውቀው። በፍማ ማብሰል እኔ አላውቅበትም። የማውቀው እኔ በንጨት ማብሰል ነው። አመሰግናለሁ

ቤተሰብ ምን ያህል ጊዜ ይሰበሰባል? ቤተሰብ እንግዲህ የምንሰበሰበው ብዙ ጊዜ ምሳ ሰዓት እንሰበሰባለን ከስድስት ሰዓት እስከ ስምንት ሰዓት ባለው ብዙ ጊዜ የቤተሰብ ስብሰባ ነው። ምንወያይበት ስለ አንዳንድ ነገሮች ምንወያይበት ከስድስት እስከ ስምንት ሰዓት ከዛ ውጪ ደግሞ የበዓላት ሰዓት የበዓላት ሰዓት እንግዲህ መልካም ክፉን ነገር ሁሉን ነገር የምናወራበት የበዓላት ሰዓት እና ምሳ ሰዓት ነው። እና በዛ ሰዓት ነው የምንሰበሰበው የምንሰበሰበው ደግሞ ከሁለት ሰዓት እስከ ስምንት ሰዓት እስከ ሶስት ሰዓት ባላችሁ ሰዓት ነው የምንሰበሰበው። አመሰግናለሁ ጨርሻለሁ።

ዝናብ ሲዘንብ ምን? ታደርጋለህ ይላል እንግዲህ ዝናብ በሚዘንብበት ጊዜ ዝናብ ሲባል ከበድ ያለ ዝናብ ያስጨንቀኛል ብዙ ጊዜ አሁን ገጠር አካባቢ በልጅነቴ ከበድ ያለ ዝናብ የሚዘንብ ጊዜ ውጪ ላይ የምናደርጋለን። ወደ ቤት እንዳይገባ ጎርፉን ባአካፋ በምን ጎርፉን እንከላከላለን። አሁንላይም እንደዛው ባአካፋ በምን እንከላከላለን ቤታችን ላይ ጎርፍ እንዳይገባ እቤት ደግሞ እሚያፈስ ከሆነ ቆርቆሮውን እቤት እቃዎች መሰብሰብ ሊሆን ይችላል። ባሊ ምናምን የሚያንጠረጥ ቦታ ላይ ባሊ መገደብ ሊሆን ይችላል እንደዚህ እንደዚህ አይነት ነገሮችን እናደርጋለን። ሁለተኛ ደግሞ በጣም እማያስጨንቀን ከሆነ እንጸልያለን ሁላ ይሄን ይሄን አናደርጋለን ጨርሻለሁ አመሰግናለሁ

ቅርጫት አለህ? አዎ። ቅርጫት አለኝ። ብዙ ጊዜ አሁን ገጠር ቦታ ላይ ቅርጫት ብዙዎች አሉ። ምንድነው? ቅርጫት ለብዙ ነገር እንጠቀምበታለን። እንግዲህ አሁን በጎች ፍየሎች በሚወልዱበት ሰዓት ጨቅሎች ቤታቸው ይቀራሉ እናቶች ወደ ዱር ይሄዳሉ በዚህ ጊዜ ጨቅሎች እቤት በሚሆንበት ጊዜ ውሻ ሊወስዳቸው ይችላል ሊጠፉ ይችላሉ። በዚህ ሰዓት በቅርጫት ነው እነሱን የምናስቀምጣቸው። እናታቸው ከዱር እስከምመጣ ድረስ እና ቅርጫት አለኝ በጣም እጠቀማለሁ። ቅርጫት አመሰግናለሁ ጨርሻለሁ

በምን ትመገባለህ? ይላል እኔ እንግዲህ የምመገባቸው ዞሮ በእንጀራ እመገባለሁ፣ በዳቦ እመገባለሁ፣ በቂጣ እመገባለሁ በብዙ ነግሮች እመገባለሁ። የምመገበው አሁን ምሳሌ ሩዝ ከሆነ በዳቦ ነው የምመገበው አንዳንዴ ደግሞ እንጀራ ፍርፍር ከሆነ ብዙ ጊዜ በቂጣ በዳቦ ነገሮች ነው የምመገበው በእንጀራ ደግሞ ወጥ ከሆነ ብዙ ጊዜ በእንጀራ ነው የምመገበው እና እንደዚህ እያደረኩ ነው ያመጋገብ ሁኔታዬ ጨርሻለሁ አመሰግናለሁ!

ቅመማ ቅመማ የበዛበት ምግብ ትወዳለህ እወዳለሁ ብዙ ጊዜ ቅመማ ቅመማ የበዛብህ ምግቡን። አንዳንድ ጊዜ ምወድበት አለ ግን ቅመማ ቅመማ የበዛበት ምግብ ተመካሪ አይደለም ምክንያቱም። ብዙ ጊዜ የጨጓራ በሽታዎች የሚያዙ ሰው በዛ ነው። በጊዜ ወጡ ቅመማ ቅመማ የተበዛበት ይጥማል ግን በሚጥምበት ጊዜ ለጨጓራ በሽታ ብዙ ጊዜ የሚገለጠው ሰው። በቅመማ ቅመማ የበዛ ምግብ ነው በዛ አማካኝነት ነው ጨርሻለሁ

የአትክልት ስራ ታደርጋለህ በደንብ ነው የማደርገው። የአትክልት ስራ ምክንያቱም። ብዝዎች ነገር በአትክልት ነው አትክልት እንግዲህ ለሰው ልጆች ብዙ አትክልት በመጠቀም ብዙ ጊዜ ጤነኛ እንሆናለን። ከብዙ በሽታዎች እምንፈወሰው አትክልት ነው በመጠቀም ነው። እና አትክልት አንከባከባለሁ እቆፍራለሁ እተክላለሁ ውሃ እጠጣለሁ እና የትክልት ስራ በየጊዜው በየሰአቱ ነው የማደርገው። ጥቅም ስላሏቸው አትክል ጨርሻለሁ

ምን አይነት የሙቀት መጠን ትመርጣለህ ለተባለው? እኔ እንግዲህ የሙቀት መጠን ምመርጠው ብዙ ጊዜ ወይና ደጋ የሙቀት መጠን እመርጣለሁ ምክንያቱም አለቅጥም ሲባረድ በሽታ ነው አለቅጥም ሲሞቅ ደግሞ ለኛ በሽታ ነው። መካከለኛ የአየር ንብረት ለኛ ጥሩ ነው ብዬ አስባለሁ ለጤናም ተስማሚ ነው። ብዬ ስለማስብ ወይና ደጋ የአየር ንብረት እመርጣለሁ ማለት ነው። መካከለኛ ማለት ነው። እሱን የሙቀት መጠን እመርጣለሁ አመሰግናለሁ ጨርሻለው።

ቀርከሃ በአካባቢው ያድጋል አዎ ያድጋል ቀርከሃ በአካባቢያችን እንግዲህ በደንብ ነው የሚያድገው። ቀርቃሃ እንግዲህ ብዙ ጠቀሜታዎች አሉት እኛ ጋራ። እንግዲህ ለወንበር መስሪያ ይሆናል ለጌጣጌጥ መስሪያ ይሆናል ለአልጋ መስሪያ ይሆናል ለብዙ ጥቅሞች አሉት። ቀርቃሃ እንግዲህ የሚተከለው ብዙ ጊዜ ወንዛማ ቦታዎች ላይ ነው ምክንያቱም እርጥበታማ ቦታ ሳይሆን። ውሃ እንዲያገኝ ሁለተኛ ከብቶች ያሉበት ቦታ ነው ቀርከሃ የሚተከለው። ጨርሻለሁ አመሰግናለሁ

የምትወደው መጠጥ ምንድነው? እኔ የምወደው መጠጥ ውሃ ነው። ምክንያቱም ውሃ መጠጣት ለጤና ትልቅ ነገር ስለሆነ ለኩላሊት በሽታ ለኩላሊት ጠጠር ለብዙ ነገሮች እንግዲህ ውሃ መጠጣት እጅግ ፍቱን ነው ብዬ ስለማስብ። እኔም የምጠቀመው መጠጥ ቢኖረኝ ውሃ ነው እንደ ውሃ አድርጌ የምወደው ነገር የለኝም። እና ከምወደው መጠጦች አንደኛ ውሃ ነው። ለ ውሃ ለብዙ ነገሮች ስለሚጠቅም ማለት ነው። ጨርሻለሁ አመሰግናለሁ

የፀሀይ መውጣትን ታያለህ? አዎ ብዙ ጊዜ የፀሀይ መውጣትን መጀመሪያ ከመነሳቴ በፊት ምኝታየ ላይ ሆኘ ፀሀይ መውጣት አያለሁኝ። ከተነሳው በኋላ ያቺን ፀሀይ ለመሞቅ እነሳለሁ ምክንያቱም ከፀሀይ የሚገኝ ብዙ ነገሮች ጥቅም አለው ቫይታሚን ዲ ከፀሀይ ነው የምናገኘው። ብዙ ጊዜ ደግሞ ልብስ ልናሰጣ እንችላለን ፀሀይዋ ስወጣ ተጠባብቀን እህል ልናሰጣ እንችላለን ስለዚህ የፀሀይን መውጣት አያለሁ በየጊዜው። ጨርሻለሁ አመሰግናለሁ

ይቅርታ መጠየቅ ቀላል ነው። አዎ ይቅርታ መጠየቅ እንግዲህ አንዳንድ ሰዎች ተሸናፊ አድርገው የሚያዩት አለ ግን ይቅርታ መጠየቅ መልካም ነገር ነው። ይቅርታ መጠየቅ ለራሳችን ነው። ይቅርታ ማጠየቅ በጎን ለራስ ነው። በቂርታ የምንጠይቅበት ሰዓት ሰዎችን መልካም ነገር እናስተምራቸዋለን። መሸነፍ ሳይሆን የሚያስተምራቸው ሰዎች በቃ በአንድ መኖርን ብዙ ነገሮችን ስለሚያስተምር ይቅርታ መጠየቅ መልካም ነገር ነው። አመሰግናለሁ ይጨርሻል

ቀልድ መናገር ትወዳለህ? ለተባለው አዎ ቀልድ መናገር እወዳለሁ ብዙ ጊዜ በቀልድ አማካኝነት ብዙ ነገሮች ስለሚፈጠሩ ቀልድ መናገር በጣም ነው የሚያስደስተኝ። ቀልድ መናገር እወዳለሁ። ሰወችን እንዳይሰላቹ ተማሪም ክፍል ላይ እንዳይሳላች ቀልድ በመናገር ነው የማሳልፈው። ጊዜ ወርድና ቀልድ መናገር እወዳለሁ ስቲስቴ እስቲ ነገር ቢኖር ከልድ መናገር ነው አበሰጋረ ጨርሻለሁ

ሙዚየም መሄድ ትወዳለህ? አዎ ሙዚየም መሄድ እወዳለሁ። ብዙ ጊዜ በሙዚየም ብዙ ቅርሶች ብዙ ባህላዊ ነገሮች ስለምንናይ ሙዚዬም መሄድ በጣም ነው የሚያስተደስተኝ። እንደ ሙዚዬም መሄድ የሚያስደስተኝ ነገር የለም። ብዙ ቅርሶች ታሪካዊ አመጣጦች ብዙ ገራሚ ገራሚ ነገሮች የድሮ ባህሎች የሚያሳይ ሙዚየም ላይ ነው። እና ሙዚየም መሄድ መጎብኘት በየጊዜው እወዳለሁ የሚያስደስተኝ ነገር ነው ጨርሻለሁ። አመሰግናለሁ

በስራ ጊዜ እረፍት ታድርጋለህ? ይላል አዎ እረፍት አደርጋለሁ በስራ ጊዜ። ምክንያቱም አእምሮ ደከም ያለ አእምሮ በስራ አረፍ ማለት አለበት። ብዙ ጊዜ አሁን ከስራ ከቆየሁ በኋላ አረፍ እላለሁኝ፤ ቢያንስ ለአስር ለአምስት ደቂቃ ሻይ እየጠጣሁኝ ምክንያቱም ድካም ስላለ በስራ አንዳንደክም የተወሰነ አእምሮዬን አረፍ አደርጋለሁ፤ ቢያንስ አስር አምስት ደቂቃ እና አርፋለሁ አመሰግናለሁ ጨርሻለሁ።

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ ነው ያለው? የቴክኖሎጂ ችግር በሚያጋጥመኝ ሰዓት እንግዲህ እንግዲህ አቅሜ እስከሚችል ድረስ ራሴው እታገላለው ከታገልኩበት በኋላ። ጓደኞቹ በቴክኖሎጂ የሰለጠኑ በአእምሮ ሙያ ስለሆኑ እነሱን አማክራለሁ። ምን እንደማደርግ ሁለተኛ ደግሞ እነሱን አማክሬ ደግሞ መፍታት ማልችል ከሆነ ከፍ ላለ ኤሌክትሮኒክስ መስጠት ማለት ነው። ጨርሻለሁ አመሰግናለው።

ዴሞዝ በየትኛው ቀን ታገኛለህ ነው ያለው እንግዲህ ዴሞዝ የማገኝባቸው ቀናቶች እንግዲህ ብዙ ጊዜ በወሩ መጨረሻ ወይም የወሩ አጋማሽ አከባቢ በሃያ ስምንት ወይም በሰላሳ አካባቢ ዴሞዝ አገኛለሁ ማለት ነው። ያቺን ደሞዝ ተቀብዬ እንግዲህ ለቤተሰብ ለአስቤዛ ለምንም ብዙ ነገሮች ነው እንግዲህ የምናደርጋት ለትምህርት ክፍያ አለ ለብዙ ነገሮች ነው የምትውለው ጨርሻለሁ አመሰግናለሁ።

ስራዎችን በቅርብ የምትቀጥል ታስቀምጣለህ? አዎ ነገሮችን ስራዎችን በቅደም ተከተል ቅድሚያ ማነው ሚሰራው? ቀጣይስ ማነው ሚሰራው ብለን በቅድም ተከተል ታደርገናለህ። ይደበላለቅብን መጀመሪያ እና ኋላ ምንሰራው? ስራ ይደበላለቅብናል ደግሞ መለያየት አለበት። መጀመሪያ የሚሰሩ ስራዎች አሉ ኋላ ላይ የሚሰሩ ስራዎች አሉ። እንደዛም መለያየት አለብን። እና በቅድም ተከተልነው ስራዎችን መሳሪያዎች እጨርሻለሁ። አመሰግናለሁ

መስኮት ጎን መቀመጥ ትወዳለህ? አዎ መስኮት ጎን መቀመጥ እወዳለሁ ብዙ ጊዜ ነፋሻ ስለሆነ አየሩም ቀስቃሳ ስለሆነ መስኮት ጋር መቀመጥ በጣም ነው የሚያስደስተኝ። እና መስኮት ጋር መቀመጥ በጣም ነው የምወደው። ለብዙ ነገሮች አንደኛ አየሩ ጤናማ ነው። ለብዙ ነገሮች ሲባል መስኮት ጎን መቀመጥ እወዳለሁ የሚያስደስተኝ ነገር እሱ ነው አመሰግናለሁ